እሺ በጣም ጥሩ እንግዲህ ያው ወደ ቀጣዩ ጥያቄ ስንገባ ቤትህን በምን ያህል ጊዜ ታጸዳለህ? የሚል ነው በጣም ጥሩ እንግዲህ ያው ቤቴ ሄዶ ቢገባ ማጸዳው ያው ብዙም ጊዜ ጠዋት ላይ ነው። ጠዋት እንግዲህ ቤቴን በደንብ ፏ አርግቼ ማጸዳበት ሂደት አለ ማለት ነው እና ያው በተሻለ መንገድ ከሰዐት በኋላ አጋጣሚ ሆኖም ሰዓት ላይም የመቆሸሽ ባህሪ ካለ ሰዓት ላይም ቀለል አርግቼ ምለውላት ይሆናል ማለት ነው። እና ያው ብዙ ጊዜ ያው ጠዋት ጠዋት ነው ሁሌ ማለት ይቻላል ማለት ነው እንደው አልፎ አልፎ ነው ከሰአት ላይ የምወለውላት እና ያው ጠዋት ላይ በደንብ አሳምሬ ነው የምሞላውላት ማለት ነው። ለጽዳቷ ለመጠበቅ እና ያው ብዙ ጊዜ የተለያዩ ቤቶችን ስንመለከት ለምሳሌ ትላለቀ ቤቶች አሁን በጣም ጥንቃቄ የሚፈልጉ የአስራር ሂደት አላቸው ማለት ነው። ለምሳሌ ይህል ስናይ የእያንዳንዱ የዚህ ጥሩ የሚባል የሙያ ሂደቱ ላይ የተሰማሩ ሰዎች ወይም ደግሞ እያንዳንዱ የተሰማሩበትን የስራ ዘርፍ ስንመለከት በጣም የሚገርም ነው ማለት ነው ምክንያቱም እያንዳንዱን ለምሳሌ ህንፃዎችን ስንመለከት በጣም በሚያስፈራ ሁኔታ በጣም ከባድ ወደ መንገድ በገመድ ራሳቸው ታስረው በደንብ ህንፃውን እያንዳንዱን ወለል መስታወቱን የሚወለውሉበት ሁኔታ አለና በውጪ በኩል ይሄ ደግሞ በጣም በጣም የሚያስፈራ ነገር ነው። ወይም ደግሞ በጣም አደጋ ላይ የሚጥለን ነገር ነው ማለት ነው። ይሄን ማድረጋችን ምክንያቱም ለሁሉም ነገር ቢሆን ቢያንስ ቤት ውስጥ ያለውን ብንወለውል በጣም የተሻለ ይመስለኛል። እዛ ላይ ወጥቶ ከመወርወር ይልቅ እዛ አጋጣሚ አጋጣሚ ሆኖ የታሰረበት ቢለቅ የሆነ የመበጠስ ባህሪ ቢያመጣ ያ ሰው ሙሉ በሙሉ ህይወቱ የሚያልፍበት ሂደት አለ እና ስለዚህ ይሄንንም ታሳቢ አድርገው በጣም ከባድ በሆነ መንገድ ያው እንደውም ጥንቃቄ በተሞላበት መንገድ የተሻለ ስራ ቢሆን ይሻል ይመስለኛል ብዬ አስባለሁ ምክንያቱም ያው ስናያቸው በጣም ያሳዝናሉ ያስፈራሉ ማለት ነው ምክንያቱም ትላልቅ ህንፃዎች ላይ ወተው የሚወረውሩበት ሂደት አለ እና ይሄ ደግሞ በጣም ለሰዎች አስፈሪ የሚያደርገው ነው ማለት ነው እያንዳንዱን ነገር ብናይ ምክንያቱም ሁሉ ነገር በጣም አስፈሪ የሚሆንበት ሂደት አለ ማለት ነው እና ያን ሂደት ደግሞ በጣም ግንዛቤ ውስጥ ከተን የምንሰራውን ስራ ከልባችን መርጠን መስራት ይኖርብናል ብዬ አስባለሁ በዋናነት እና እና አያንዳንዱን የስራ ሂደት በልዩ ሁኔታ ያው የምንሰራበት እና የተሻለ የአሰራር ሂደት የመናከናውንበት ሂደት አለ ማለት ነው ሁሉም ነገር በተገቢው መንገድ ለመስራት ጥሩ የሆነ ንግግር እና ጥሩ የሆነ ግንኙነት ያስፈልገናል ማለት ነው እና እያንዳንዱን የሙያ ክህሎት ማለትነው በሚገባ ከተሰራ አንዲሁም በሚገባ ቦታው ላይ ካስቀመጥን የተሻለ ለውጥ የምናገኝበት ሂደት አለ ማለት ነው እያንዳንዱን ስራም በተገቢው መንገድ መስራታችን ትልቅ የሆነ ውጤታማ የሚያደርገንን የሀሳብ ሂደት ወይም ደግሞ የቢዝነስ ሀሳብ ይዘን መንቀሳቀስ እንችላለን ማለት ነው እና በዚህ መልኩ አንግዲህ በተሻለ መንገድ እያንዳንዱን ነገር ከ ከልባችን ሆነን የምንሰራበትን ሂደት በደንብ ማመቻቸት ይኖርብናል ብዬ አስባለሁ እንዲሁ ደግሞ በዋናነት ያው ስናየው ሁሉም ነገር ያው ጥሩ በሚባል መንገድ እንድሄድ ስንፈልግ በዋናኝነት ያው የምናደርገው እያንዳንዱን የቤት የምንሰራውን ስራ ወይም ደግሞ በሚገባ የምናከናውነውን የቤት ውስጥ የምናፀዳበትን ስራ ስናይ ደግሞ በጣም በጣም ልዩ በሆነ መንገድ የምናፀዳበት ሂደት መኖር አለበት ማለት ነው እና ምክንያቱም አሁን አፅድተን ትንሽ ቆየት ብለን ደግሞ ድጋሜ የማጽዳት ባህሪ አንዳይኖርብን በደንብ ጥሩ አድርገን በአንዴ ካጸዳን ከዛ በኋላ ያን ያህል ችግር የሚያመጣበት ሂደት አይኖርም ብዬ አስባለሁ እና በዋናነት ይህን ይመስላል እንግዲህ ስናየው ይህንን የማጽዳት ሂደት ጠቅለል አድርገን ስናየው ማለት ነው በየአንዳንዱ በየቤታችን ውስጥ ሁላችንም ልናደርገው የምንችለውን አሪፍ የሆነ የአፀዳድ ሂደት በሚገባ ሁላችንም የማድረግ ሀላፊነት ይኖርብናል ማለት ነው ምክንያቱም ቤታችንን ፉአ ማድረግ የኛ ግዴታ ነው ማለት ነው እና ይሄን በሚገባ የቤታችንን የመወልወል ሂደት በተገቢው መንገድ የምንወለውልበትን ሂደት በደንብ ማወቅና መረዳት ይኖርብናል ብዬ አስባለሁ እና ይሄን ይመስላል እንግዲህ እንደ አጠቃላይ ቀለል አድርጌ ስመለከተው የዚህን ሂደት ማለት ነው እና

እሺ በጣም ጥሩ። እንግዲህ ወደ ቀጣዩ ጥያቄ ስገባ በየትኛው እጅ ትበላ ትጽፋለህ? የሚል ጥያቄ ነው በጣም ጥሩ። እንግዲህ ያው ብዙውን ጊዜ ይሄ ማንኛውም ሰው ሊያደርገው የሚችለው አብዛኛው ማህበረሰብ ያው በሚገባ የሚጽፍበትን ሂደት ስንመለከት ያው በቀኝ እጁ ነው በሚገባ የሚጽፈው ማለት ነው። እንግዲህ በቀኝ እጁ የሚጽፍበትን በደንብ በጥሩ መንገድ አሳምሮ የሚጽፍና በጥሩ መንገድ የሚገልጽበት ሂደት ይኖራል ማለት ነው። እና በዋነኝነት በቀኝች ነው የምጽፈው እኔ ማለት ነው። እና ያው ብዙ ሰዎች እንደውም በግራቸውም የሚጽፉ ሰዎችን በደንብ ተመልክቻለሁ ማለት ነው። በግራቸው የሚጽፉት ብዙ ብዙ ነገሮችን ታሳቤ በማድረግ ሂደትንም በደንብ በማሰብ የእያንዳንዱን ነገር መለወጥና መቀየር የሚቻልበትንም ሂደት አንዳንዴ መመርመር አይከፋም ብዬ አስባለሁ። እና በዋናነት ጥሩ የሚባል የስራ ሂደት ይኖረዋል ማለት ነው። እንግዲህ እያንዳንዱን እውቀት የምንይዝበትን መንገድ በተገቢ መንገድ ካየን በጣም ጥሩ የሆነ እንቅስቃሴ የምናደርግበት ሂደት አለ ማለት ነው። እንደ አጠቃላይ እና ይሄን ይመስላል። ብዙም ጊዜ ስናየው ማለት ነው። እያንዳንዱን ደግሞ የሙያዊ ክህሎት ስንመለከት እንግዲህ ብዙ ጊዜ ያው የእያንዳንዱን ሙያ ያላቸውን ባለሙያዎች ስንመለከት ለምሳሌ እንደ ሰአሊ የሆኑ ሰዎች አሁን በጣም ከሚታሰበው በላይ በቀኛቸው የሚስሉ ሰዎች አሉ። እንዲሁም በግራቸው የሚስሉ ሰዎች አሉ። እና እንግዲህ ያው በጣም በግራቸው ደግሞ የሚስሉት በጣም ልዩ የስዕል አሳሰል ሂደት የሚስሩበት አለ። ያው ዋቀኛቸው ይሉታል እንደዛ እና ያው በየትኛው ጣፍን በየትኛውም በሚገባ ያው ሁሉንም ነገር ካስተካከልን ምንም ችግር የለውም ብዬ ነው የማስበው። እና ያው በየትኛው የእጅ ክፍልም ደግሞ መጻፋችን ያው የተለያየን አጻጽፊ ሂደት ቢሆንም በጣም የተሻለ የሚሆንበት ሂደት አለ አንዳንድ ጊዜ ሲጻፍና ይህንንም ታሳቢ አርገተን ነው እንግዲህ በሚገባ የእጅ ጽሁፍን መጻፍ የሚኖርብን ማለት ነው። እና ብዙም ጊዜ ደግሞ በጣም ሰአሊዎችን ስመለከት የሚወስዱበት የጊዜ ሰሌዳ በጣም ይገርመኛል ማለት ነው። ምክንያቱም አንድ ስዕል ሲስሉ በጣም በጣም ብዙ ሰዓታት የሚቆዩበት ሂደት አለህ ማለት ነው። እና ይሄ ደግሞ በጣም የሚገርመኝ ነገር ነው እንደ አጠቃላይ ስናየው እና ይህ የስዕል ሂደትም ደግሞ በዋናነት የሚስሉበት መንገድ እያንዳንዱን የስራ ሂደትም ሆነ የሙያ ሂደት በደንብ ተረድተውና አስበው አቅደው በሚገባ የሚሰሩበት ሂደት አለ ማለት ነው። እና በዋናነት የእያንዳንዱን ልምዳቸውን የሚካፈሉበትም ሂደት ስላለ ይሄንንም ሙሉ በሙሉ ታሳቢ በማድረግ ነው እንግዲህ እንቅስቃሴ የሚያደርጉት ማለት ነው። እና እያንዳንዱን የስራ ዘርፍ ስንመለከት በጣም ጥሩ የሚባል የአካሄድ ሂደት ስላለው እያንዳንዱን እውቀት ፈላጊውን ማህበረሰብ በሚገባ መጥቀምና የተሻለ ለውጥ ላይ እንዲደርሰው የማድረግ ጥበቡን በደንብ የተላበሱበት ሂደት ስላለ ይህንንም ታሳቢ አርግተን መንቀሳቀስ ይኖርብናል ብዬ አስባለሁ። በዋናነት እያንዳንዱን የምንሰራውን ስራ በተገቢው መንገድ ከሰራን ጥሩ የሆነ ውጤት የምናመጣበትም ሂደት አለ ማለት ነው። እና እንደ አጠቃላይ የተሻለ ለውጥ ለማምጣት የተሻለ ሰው ለመሆን በጣም ብዙ ነገሮችን ማመቻቸት ወይም ደግሞ ብዙ ነገሮችን መተግበር ይኖርብናል ማለት ነው። እና በጣም በሚገርም ሁኔታ የምንሰራውን ስራ በተሻለ መንገድ የመስራት አቅም ሲኖረን በጣም ብዙ ነገሮችን በደንብ የምንቀይርበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ የልዩ የሆነ የሙያ ክህሎት እንዲኖረን ወይም ደግሞ የሙያ ችሎታ እንዲኖረን በደንብ ታሳቢ አርግተን መስራት ይኖርብናል ብዬ አስባለሁ። እና እያንዳንዱን የሙያ ክሎትም ደግሞ በተሻለ መንገድ ለመስራት እያንዳንዱን እውቀት የሚያስፈልገንን ሂደት በደንብ መረዳትና ማወቅ ይኖርብናል ብዬ አስባለሁ። እና የእያንዳንዱን ደግሞ ከዚህ ጋር ተያይዞ ትልቅ የሆነ የሙያዊ ክህሎት ስንመለከተው በጣም ጥሩ በሚባል መንገድ የምናስኬድበት ሂደት አለ። እና በዋነኝነት ይህን በተሻለ መንገድ መስራት እያንዳንዱን እውቀት በጣም ተገቢውን የሆነ ጥንቃቄ እንድናደርግበት የሚወስንበት ሂደት አለ ማለት ነው። እና እንደ አጠቃላይ ይሄንን ይመስላል እንግዲህ ጠቅለል አርግቼ ሳየው በየትኛው እጅህ ትጽለህ የሚለው በሚገባ በቀኜ እጠቀማለሁ ማለት ነው። እና ይሄን ይመስላል እንደ አጠቃላይ ስናየው። የአንዳንዱ ሂደት ማለት ነው። እና

እሺ በድጋሚ ተመልሼያለሁ ማለት ነው እንግዲህ በጣም ጥሩ ቆይታን እያሳለፍን እንገኛለን ማለት ነው። እያንዳንዱ የእውቀት ደረጃም በጣም ጥሩ የሚባል አካሄድ አለው ማለት ነው። እና የእያንዳንዱን ነገር ስንመለከት ያው በጣም ጥሩ በሚባል ሂደት ጥያቄዎቹ በጣም የሄዱ ነው ማለት ነው። እና ያው በደንብ እየተረዳንና እያወቅን ስንሄድ በጣም ደስ እያለኝ ነው ማለት ነው። እና እንግዲህ ወደ ጥያቄው ስገባ የስራ ምግባር ታከፍ ታከብራለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ የስራ ምግባርን በደንብ በደንብ አከብራለሁ ማለት ነው። እንግዲህ ያው የሰው ልጅ ምንም ቢሆን ምንም ምግባሩ ነው በዋነኝነት ከሰው ጋር ሊያኖረው የሚችለው ማለት ነው። እና ያው ሊያኖረው የሚችልበትም መንገድ በተለያይ ሁኔታዎች ነው ማለት ነው። እንግዲህ የሰው ልጅ ስንመለከት በጣም በጣም ልዩ ከሆነ የተፈጥሮ ሂደት የሚንቀሳቀስበትም ሆነ የሚሰራበት ሂደት አለ ማለት ነው። እንግዲህ ያው ተፈጥሮንም ስንመለከተው በጣም በልዩ ሁኔታ መመልከት እንችላለን ስለተፈጥሮም ስናይ ማለት ነው። እያንዳንዱ የተፈጥሮ ክህሎታችንንም በደንብ በተገቢው መንገድ ብዙ ነገሮችን የመስራት እና የማቀድ ሂደት አለን ማለት ነው። እና እያንዳንዱን የእውቀት ደረጃን በደንብ የምናሰፋበት እና እውቀታችንን የምንጨምርበት ሂደት አለ ማለት ነው። እንደ አጠቃራይ እና ጥሩ የሆነ የንግግር ክህሎትንም በደንብ መመልከት እንችላለን ብዬ አስባለሁ። እያንዳንዱ የእውቀት ደረጃም ጥሩ በሚባልም መንገድ የሚሄድበት አለ አንዳንዴ አስቸጋሪ የሚባልበት መንገድ የሚሄድ አለ ማለት ነው። እና ያው በዋናነት የስራ ስነምግባር በጣም ለሰው ልጅ ትልቁን ቦታ የሚይዘው ነው ብዬ ነው የማምነው ምክንያቱም እያንዳንዱ የእውቀት ደረጃን ስንመለከት በጣም ተገብቶና ተማምነው ለመቀጠል በጣም ትልቅ የሆነ የመግባባት ክህሎት ያስፈልጋቸዋል ማለት ነው። እንግዲህ ሲግባቡ ሁሉም ነገር የሚሰካከንበት ወይም የሚቀየርበት ህደት ስላለ ይሄንንም ተገቢ ሀሳብ ይህንንም በተገቢ መንገድ መጠቀም ይኖርብናል ማለት ነው። እና ዋናነት ጥሩ በሆነ የሀሳብ ስረ ለውጥ መሰረት እያንዳንዱን ነገር መተግበር ይኖርብናል ብዬ አምናለሁ። እና ብዙም ጊዜ ስናይ ያው እያንዳንዱን ትልቅ የሆነ የሙያ ሂደትን በደንብ መጠቀም ይኖርብናል ማለት ነው። በዋነኝነት ይህን የማድረግ ስልታችንንም ጥበባችን በጣም በብዙ መንገድ ወይም ልንሽረው የማንችልበት ስህተት አለና ስነምግባራችን እንግዲህ በጊዜ ሂደት የሚመጣ ነው ከትንሽ ጊዜ ጀምሮና ያንንም በደንብ ለማነጽ እንግዲህ በጣም ብዙ ጊዜያት የሚፈጅበት ሂደት አለ ማለት ነው። እና ይህንንም ደግሞ በደንብ በጥሩ መንገድ ያው በቀላሉ ልክ ጥሩ በሚባለው መንገድ የምሸኝበት ወይም ደግሞ ስራውን የምናከናውንበት ሂደት አለ ማለት ነው። እና በዋናነት ይህንን ተገቢውን ነገር መመልከት እንችላለን ማለት ነው። ጠቅለል አድርገን ስናይ በዋናነት እያንዳንዱን የሙያ ሕደቶችንም ስንመለከት የ የብዙ ሰዎች የስራ ሂደት ወይም ደግሞ የስራ ምግባር በጣም ቅርብ የሆነ መንገድ የሚታይበት ሂደት ይኖራልና። እና ዋነኝነት እኛን የሙያ ክህሎት ስናየው ብዙም ጊዜ ጥሩ በሚባል የመንገድ መጓዝ ትልቅ የሆነ የሰዎችን የመሳብ እና የሰዎችን የአስተሳሰብ ሂደትም በጣም መለወጥ የሚቻልበትን ሂደት ተመልክቻለሁ። እና እያንዳንዱን ሂደትም ከዚሁ ጋር ተያይዞ በጣም በተገቢው መንገድ የምሰራበት ሂደት አለ ማለት ነው። እና በዋናነት ጥሩ የሚባል ክህሎት ሂደት በደንብ የማከናውንበት ሂደት አለ እና ይሄ ደግሞ በጣም ለኔ ትልቅ የሆነ ምላሽ የሚሰጠኝ ነው ማለት ነው። እና በዋናነት ይህንን ተገቢው ሂደት አርግቼ መስራት ይኖርብኛል ማለት ነው እና ይህን ይመስላል ማለት ነው። እንደ አጠቃላይ እያንዳንዱ የእውቀት ደረጃ በተገቢ መንገድ የሚለካበት ወይም ደግሞ የሚታይበት ሂደት አለ ማለት ነው። እና ይህንን በጥሩ መንገድ ከተጠቀምነው የተሻለ የእውቀት አድማስ ይኖረናል ማለት ነው። እና በዋናነት ይህንን ተግባራዊ የማድረግ ሂደቱን በጣም መጠቀም ይኖርብናል ማለት ነው። በዋናነትም የዚህ ተግባራዊነቱ ሂደት በጣም ለእኛ መሰረታዊ የሚባሉ ነገሮች አሉት እና ይህንን እንግዲህ በተሻለ መንገድ ማከናወን ትልቁ የኛ ድርሻ ይሆናል ማለት ነው። እና

እሺ በጣም ጥሩ እንግዲህ በድጋሚ ተመልሻለሁ ማለት ነው እንግዲህ ወደ ጥያቄውም ስንገባ ያው በስራ ቦታ ጓደኛ አለ የሚል ጥያቄ ነው። በጣም ጥሩ እንግዲህ ያው በስራ ቦታ ጓደኛ በደንብ አለኝ ማለት ነው ያው በሚገባ የስራ ፓርትነር ወይም ደግሞ አብሮኝ የሚሰሩ በጣም ብዙ ጓደኞች አሉኝ ማለት ነው። እንግዲህ በሚገባ ስራውን አብሮኝ የሚያከናውኑ ማለት ነው እና በዋነኝነት ደግሞ እያንዳንዱን ስራ የምናከናውንበትን ሂደት በተገቢው መንገድ ሰዎች ጥሩ በሚባል ሁኔታ ያከናወኑበት ያሉበት ሂደት አለ ማለት ነው። ይሄ ደግሞ በጣም ትልቅ የሆነ ለኛ መፍትሄ የሚሆንበት ሂደት አለና እንግዲህ ያው በስራ ቦታ ጓደኛ በሚገባ ሊኖር ይገባል ማለት ነው። ምክንያቱም እያንዳንዱ የስራ ሂደቶች በጥሩ መንገድ እየሄዱ መሆናቸውን ራሱ በሚገባ ተረድተን ወይም አውቀን ለማየትም ሆነ እያንዳንዱን ነገር ለመተግበር ያው በደንብ ጓደኛ ሲኖር ወይም ደግሞ በስራ ባልደረባ አብሮን ሲኖር በጣም ጥሩ ይሆናል ማለት ነው። እና ይሄንንም ታሳቢ አርግተን መንቀሳቀስ ይኖርብናል ብዬ አስባለሁ ለእያንዳንዱ ሂደት እና በዋናነት በስራ ቦታ ጓደኛ በደንብ መያዝ ያስፈልጋል ማለት ነው። ለእያንዳንዱ ሁኔታ ወይም ደግሞ ለእያንዳንዱ ቦታ ሂደት ጥሩ የሆነ ጓደኛ ሂደት መኖር አለበት ማለት ነው ለእያንዳንዱ ሂደት ለእያንዳንዱ ጥያቄ ጥሩ የሆነ የጓደኛ የመያዝ ክህሎት መኖር አለበት ማለት ነው። እና እያንዳንዱን የሙያዊ ሂደትንም በሚገባ መተግበር ይኖርብናል ብዬ አስባለሁ እና በዋናነት ደግሞ ትልቅ የሆነ የስራ ተነሳሽነትም እንዲሁ ደግሞ የስራ ጉጉትም ያለው ሰው በጣም ብዙ ነገሮችን የመተግበር ሂደት ይኖረዋል ብዬ አስባለሁ። ምክንያቱም ለእያንዳንዱ ነገር ዋጋ ሊሰጥ ስለሚችል ያንን በሚገባ የሚሰራበት ሂደት በጣም ትልቅ የሆነ እንቅስቃሴን የሚያደርግበት ሂደት አለ። እና በዋናነት እንግዲህ ይሄን የማድረግ ሂደት በጣም ልዩ በሆነ መንገድ ስለሰዎች ጥሩ መስራት ወይም ደግሞ የተሻለ የአሰራር ሂደት ማከናወን በጣም ትልቅ የሆነ ቦታ አለው ማለት ነው። እና እያንዳንዱም ሂደትም በሚገባ በሰራነው ልክ የሚከፈለን ሂደት ስላለ በሚገባ እስከሰራን ድረስ ጥሩ ነገሮችን የመለወጥ አቅም ይኖረናል ማለት ነው። በእያንዳንዱ የእውቀትም ደረጃ ብዙ ነገሮችን ማካሄድ የምንችልበት ሂደት ስላለ ይህንንም ታሳቢ በማረግ ጥሩ የሆነ የአሰራር ሂደትንም ማከናውን ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ጥሩ የሆነ እንቅስቃሴን ማድረግ ለተሻለ ለውጥ ትልቅ ቦታ አለው ብዬ ነው የማስበው እና እንደ አጠቃላይ በጣም መልካም የሆነ እሳቤንም እንዲኖረን ጥሩ የሆነ አመለካከትም እንድናደርግ ይሄ ለእያንዳንዱ ነገር ምላሽ የምሰጥበትም ሂደት ይኖራል ማለት ነው። በስራ ሂደት ላይ እና ያው በማንኛውም የስራ ሂደት ላይ ጓደኛ ሲኖረን አንደኛ የተሳሳተነውን ነገር ይሄን ይሄን ብታርም ጥሩ ነው ይሄንን አስተካክል የሚል ጥያቄ ልያነሳብን ይችላል ማለት ነው። እንዲሁም ደግሞ ከዚህም በዘለለ ደግሞ የተሻለ ሂደት እንድናከናውን በጣም ብዙ ነገሮችን አሻሽል የሚለን ሂደት ስላለ ይሄንንም ተግባራዊ በማድረግ ግዴታ ይኖርብናል ብዬ አስባለሁ። እና በዋናነት ጥሩ የሆነ የስራ ሂደትን ካከናወንን በጣም ጥሩ የሚባል የአሰራር ሂደት መስራት አለብን ማለት ነው። እንደ አጠቃላይ ስንመለከተው እና በሚገባ እንግዲህ የምንሰራው ስራ በደንብ አስበንና አልመን አቅደን መነሳት ይኖርብናል ብዬ አስባለሁ እና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ የእውቀት አድማስ እንዲኖረን በደንብ ማድረግ ይኖርብናል ማለት ነው። እና የተሻለ ለውጥ የተሻለ እውቀት የተሻለ እሳቤ ሲኖረን በጣም ብዙ ነገሮችን መቀየር የምንችልበት ሂደት አለ እና ይሄንንም ተግባራዊ ለማድረግ እንግዲህ ይሄ ብዙ የጓደኛ የመያዝ ሂደታችን ጥሩ በሆነ መንገድ ቢሆን በጣም መልካም ነው ብዬ አስባለሁ። እና ጓደኛ ሲኖርህ አንዳንዴ ጥሩ ነገሮችም እንዳሉ መጥፎ ነገሮችም ስለሚኖሩ ይሄንንም ግንዛቤ ከተን ምን አይነት ጓደኛ መያዝ አለብን የሚለውን በደንብ መረዳትና ማወቅ ይኖርብናል ማለት ነው። እና አጠቃላይ ይህን ይመስላል እንግዲህ ጠቅለል አድርግቼ ስመለከተው እና ጥሩ የሆነ የሰው ልጅ ግንኙነት ወይም ማድረግ የምንችልበት ሂደት ስላለ ይሄንንም በዋናነት መተግበር ይኖርብናል ማለት ነው። እና እንደ አጠቃላይ ይህን ይመስላል ማለት ነው ጠቅለልህ አድርጌቼ ሳየው እና እያንዳንዱ ሂደትም በተግባራዊ ሂደት ለማከናወን ብዙ ነገሮችን የምንቀይርበት ሂደት ስላለ ይሄን ይመስላል እንደ አጠቃላይ ስንመለከት እንግዲህ ሂደቱ ማለት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስገባ ያው ጥያቄው እንግዲህ የድርጅት የድርጅት ዝግጅቶችን ታሳትፋለህ ትሳተፋለህ የሚል ጥያቄ ነው? በጣም ጥሩ አዎ በሚገባ እንግዲህ ያው የድርጊት ዝግጅቶች እንግዲህ በጣም በተለያየ መንገድ ዝግጅት ያደርጋሉ ማለት ነው። ለምሳሌ ለተለያዩ አነስ አነስ ላሉ በ ለየብቻቸው እየተጠቀሙ ያሉትን የራሳቸውን የስራ መስክ ላይ የተሰማሩ ሰዎች ነው በሚገባ እሱንም የሚያዩበት ሂደት አለ ወይም ደግሞ ልምዳቸውን የሚያካፍሉበት ሂደት አለ ማለት ነው። እና አንዳንድ ጊዜ ላይ ደግሞ በጣም ብዙ ጊዜ የምንመለከተው በዋነኝነት እያንዳንዱን የ የችሎታቸውን ልክ ወይም ደግሞ የሚያውቁትን መጠን በደንብ የሚያዩበት ሂደት አለና ይሄ ደግሞ በጣም ትልቅ የሆነ የእውቀት ማስፋፊያ ሂደት ነው ብዬ ነው የማስበው። እና እያንዳንዱን ልይት ትሳተፋለህ የሚለው ያው አልፎ አልፎ እሳተፋለሁ ማለት ነው። የምሳተፍበትም ምክንያት ብዙ ልምዶችን ለማግኘት እንዲሁም ደግሞ ድርጊቶች አልፎ አልፎ የተለያየ ፕሮግራም ይኖራቸዋል ማለት ነው። ለምሳሌ ለተለያየ ፕሮዳክት ሲያስተዋውቁ የተለያየ ምርት ሲኖራቸው በሚገባ ተደራሽ ለማድረግ ያንን የስርአት ሂደት ምርት ሂደት ለማስተዋወቅ። የአንዳንዱን የምንሰራበት ሂደት አለ ማለት ነው። እና ወይም ደግሞ ጥሩ በሚባል ሁኔታ የሚያስተውቁበትን ሂደት አስመልክቶ ጥሩ የሆነ ባለሙያዎችንም ደግሞ ከእነሱ በታይ ያሉትን የሚከፋፈሉትን በሚገባ ያው እነሱ አከፋፋይ ስለሆኑ የሚከፋፈሉትን በደንብ የሚያስተዋውቁበትም ሂደት አለ ማለት ነው። እንዲሁም ደግሞ በተለያየ ማብራሪያ ሂደት ላይ ጥሩ የሆነ የማብራሪያ ሂደት ይኖረዋል ማለት ነው። እያንዳንዱ ሰዎች ማለት ነው እና በጣም ጥሩ የሆነ የ እውቀት መኖር ሂደቱ በጣም ልዩ የሚያረግበት ሂደት አለ። እና እያንዳንዱን ማወቅ ይኖርብናል ማለት ነው። እና በተገቢው መንገድ ከሰራን ወይም ደግሞ በተሻለ መንገድ ጥሩ አድርግተን ከሰራን በጣም ብዙ ነገሮችን የመለወጥ አቅም ይኖረናል ማለት ነው። እና እንዲሁም ደግሞ የድርጊት ስራዎችን ስንመለከት ድርጊቶች በጣም በተለያየ መንገድ ያሰራር ሂደት ነው የሚሰሩት እና ያንን ድርጅት ሂደታቸውን ወይም ደግሞ አሰራራቸውን ቢያንስ እንዴት አርግተው እንኳን በጥሩ መንገድ እንደሚያስኬዱት እንኳን ይህንንም በደንብ በተገቢው መንገድ የሚያዩበት ሂደት ስላለ ይሄም በጣም ትልቅ የሆነ ዋስትና ነው ማለት ነው። እንደ አጠቃላይ እና በዋናነት የእያንዳንዱን የቦታ ሂደት ወይም ደግሞ የድርጅት ዝግጅትን አስመልክቶ በጣም ጥሩ በሆነ መንገድ የሚያዩበት ወይም ደግሞ የሚያስተካክሉበት ሂደት ስላለ ይሄንንም ታሳቢ አርግተው የሚንቀሳቀሱበት ሂደት አለ ማለት ነው። እንደ አጠቃላይ እና በዋናነት ስንመለከት ያው በእያንዳንዱ የሙያ ዘርፍ ላይ ልዩ የሆነ እውቀትና ብልሃት ያላቸው ትላልቅ የስራ ባለሙያዎች በጥሩ መንገድ ካየናቸው ወይም ደግሞ በጥሩ የአሰራር ሂደት ከተረዳናቸው ብዙ ነገሮችን የመለወጥ አቅም እንዳላቸው በደንብ መረዳት ይኖርብናል ማለት ነው። እና እንደ አጠቃላይ ጥሩ የሆነ የክህሎት ሂደት በሚገባ የምናይበት ወይም ደግሞ የተሻለ ውጤት የምናገኝበት ሁደት ስላለ ይሄንንም ደግሞ ታሳቢ አርግተን ጥሩ በሆነ መንገድ እንግዲህ መስራት ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ጥሩ ሆነ የአካሄድ ሂደት በደንብ የምናከናውንበት ሂደት ስላለ ይሄንንም ተግባራዊ የማድረግ ሂደት ላይ አሪፍ የሆነ ስራ እንደምሰራበት ሂደት አለ። ስለዚህ ጥሩ በሚባል የድርጅት ዝግጅት ዝግጅቶች በኩል በጣም የብዙ ሂደቶች ብዙ ያሳለፏቸውን የድርጅት አሰራር ሂደቶች አልፎ አልፎ የሚያሳዩበትም ሂደት ስላለ በጊዜ ሂደት ያው ብዙ ነገሮችን የመለወጥ አቅም ሊኖረን ስለሚችል ይህንንም ታሳቢ አርግተን የምንንቀሳቀስበት ሂደት አለና በዋናነት ይህንን ተግባራዊ ለማድረግ ብዙ ነገሮችን የመቀየር ሂደት ስላለ እያንዳንዱን ነገር በደንብ ማወቅና መመርመር መረዳት ይኖርብናል ብዬ አስባለሁ። እና አጠቃላይ ይሄንን ይመስላል ማለት ነው። ጠቅለል አርግቼ ሳየው ብዙ ነገሮችን ከግንዛቤ ስከት ማለት ነው። እና በዋናነት እያንዳንዱን የሙያ ሂደትም ሆነ የክህሎት የስራ ክህሎትንም በደንብ አስመልክቶ ልዩ የሆነ የአሰራርም ሂደት ስላለው ይሄንን ይመስላል እንደ አጠቃላይ ስናየው።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ ያው ብዙ ነገሮች ያየንበት ብዙ ነገሮች እየተማርንበት ያለንበት ሂደት አለ ማለት ነው። እንግዲህ በዋናነት የስራ ሂደታችንን በተገቢው መንገድ ለመተግበር ብዙ ነገሮችን የመቀየር ወይም ደግሞ የማወቅ ሂደታችን በጣም ከፍተኛ መሆን ይኖርበታል ብዬ አስባለሁ እና እንደ አጠቃላይ ብዙ ነገሮችን መመልከት እና መተግበር ይኖርብናል ማለት ነው። እና ወደ ጥያቄው ስገባ "የምትወደው ሬስቶራንት የት ነው?" የሚል ጥያቄ ነው። በጣም ጥሩ ያው እንግዲህ ህገራችን ባሉ ከተሞች በጣም በርካታ ሬስቶራንቶች አሉ ማለት ነው። እንግዲህ ብዙ አይነት የሬስቶራንት ቦታዎች በጣም በርካታዎች አሉ፤ እና እንግዲህ ያው ብዙ አይነት ቢኖሩም በሚገባ ያው በተለያየ ቦታ ላይ የምጠቀምበት ሂደት አለ እና እንደ አጠቃላይ እንግዲህ በየከተሞቹ ለምሳሌ በአንድ ከተማ በጣም በርካታ ሬስቶራንቶች የምግብ መመገቢያ ቦታዎች አሉ ማለት ነው፤ እና በጣም ብዙ የሚባሉ የምግብ ቤቶች አሉ እና እንግዲህ በእያንዳንዱ ቦታ ስንመለከት ያው በሚገባ አሪፍ የሆኑ ቦታዎች አሉ ማለት ነው። ያው በተለይ እያንዳንዱን የምግብ ሂደት ለመመገብ የምናስብበትን ቦታዎች በጣም በተገቢው መንገድ የተሻለ የተሻለ የሚባሉ ቦታዎች አሉ። ለምሳሌ ያክል አዳማ ላይ ያው ፍየል ቤት የምትል ምርጥ ሬስቶራንት ቤት በደንብ አይቻለሁ፤ እና ያው በጣም ልዩ የሆነ የአመጋገብ ሂደት ለሰዎች የሚያቅርቡበት ሂደት አለ፤ እና እንደዚህ እንደዚህ ያሉ ቦታዎች ያው በጣም በርካታዎች አሉ ማለት ነው፤ እና የተሻለ ቦታ እኔ ያው በደንብ ያየኋት ቦታ እዛ አካባቢ ላይ አለ ማለት ነው። እና እንግዲህ በእያንዳንዱ ከተማ ክልል ስንሄድ ወይም ደግሞ በከተማዎች አካባቢ ስንሄድ ብዙ ባለሙያዎች ያሉበት ብዙ እውቀት ያለባቸው ያሉ ትልቅ የሆነ ሙያ የተሰማሩ ሰዎች ደግሞ በጣም በበርካታው እውነት ጥሩ በሆነ መንገድ የምንቀይርበት እያንዳንዱን ነገር ያየንበት ሂደት አለ ማለት ነው እንደ አጠቃላይ፤ እና በተገቢው መንገድ ጥሩ ነገር ተምረን ጥሩ ነገር አውቀን እንግዲህ እያንዳንዱን ነገር የምንቀይርበት ሂደት አለ ማለት ነው፤ እና እንግዲህ የተለያዩ እንዳልኩት በሀገራችን ብዙ ብዙ ሬስቶራንቶች ያየንበት ሂደት አለ ማለት ነው፤ እና በዋናነት ሬስቶራንቶቹ እንግዲህ ያው በተለያየ መንገድ የሚያስተናግዱበት ሂደት አለ ማለት ነው። ለምሳሌ በፍስግ ሰዓት የፍስግ ሊያደርጉ ይችላሉ። በጾም ጊዜ ጾም የሚያደርጉበት ሂደት አለ። እንዲሁም ደግሞ በእያንዳንዱ የእምነት ሂደት የሚከፈቱ ብዙ አይነት ሬስቶራንቶች የተከፈቱ አሉ ማለት ነው። እንግዲህ ሬስቶራንትን ስንመለከት ያው ለሰዎች በጣም ጠቃሚ ነው ብዬ ነው የማስበው ማለት ነው። ምክንያቱም ለተጠቃሚውም ጥሩ ነው ለ ለዛ ለሬስቶራንት ባለቤትም በጣም ትልቅ የሆነ ጥቅም አለው ማለት ነው። እንዲሁም ደግሞ ተጠቃሚውም ደግሞ ትልቅ የሆነ አገልግሎት የሚያገኝበት ሂደት አለ ማለት ነው። ምክንያቱም ለምሳሌ ስንመለከት ከተለያየ የስራ መስክ ላይ ምሳ ሰዓት ላይ እንግዲህ የሚወጡ ብዙ አይነት የመንግስት ሰራተኞች አሉ የግል ድርጅት ሰራተኞች አሉ እንዲሁም ደግሞ የግል ስራ የሚሰሩ ሰዎች አሉ፤ እና እንግዲህ እነኚህ እነኚህ አሁን ግዴታ ይሄን ወይን ቤት ያላገቡ ወጣቶች ብቻቸውን ወንደላጤ ሊሆኑ ይችላሉ እንዲሁም ደግሞ ቤታቸው ውስጥ ላይመቻቸው ይችላሉ ጥሩ ምግብ ተሰርቶ እስከሚደርስ ድረስ የማይጠብቁ ሊኖሩ ይችላሉ፤ በፍጥነት ምግብ በልተው በፍጥነት ወደ ስራ የሚገቡ ሊኖሩ ይችላሉ። በዚህ በዚህ ጊዜ ላይ እንግዲህ በቀላሉ ጥሩ የሆነ ሬስቶራንት ሄድ ብለው ምገባቸውን በሚገባ ተመግበው ወደ ፈለጉት የስራ መስክ በፍጥነት የሚገቡበት ሂደት አለ ማለት ነው፤ እና እያንዳንዱን የስራ መስክ ስንመለከት ብዙ እውቀትና ብዙ ችሎታን የምናገኝበት ሂደት አለ ማለት ነው፤ እና በዋናነት ስናየው እንግዲህ እያንዳንዱ በስራ መስክ የተሰማራ ሰው ብዙ ነገሮችን የመቀየርና የማወቅ የመረዳት አቅም አለው ማለት ነው፤ እና ብዙ ጊዜ የተሻለ የ ምግብ ሂደትንም ለመመገብ ስናስብ እንግዲህ ጥሩ የሚባሉ ሬስቶራንቶችንም እንዲሁ መጠቆም ወይም ደግሞ ማወቅ ይኖርብናል ማለት ነው። እና እንደ አጠቃላይ ጠቅለል አድርግተን ደግሞ ስናየው ብዙ ነገሮችን የማወቅና የመረዳት ጉጉት ሲኖረን እያንዳንዱን ልምዳችንን የምናካብትበት ወይም ደግሞ ልምዳችንን በተገቢው መንገድ የምናስኬድበት ሂደት ስላለ በዋናነት ስናይ ጥሩ የሆነ ልምምድን የምናደርግበት ሂደት አለ ማለት ነው። እና ይህንን ጠቅለል አርግተን ደግሞ በዋናነት የተሻለ እውቀት እንድንይዝ ማድረግ ይኖርብናል ማለት ነው፤ እና ብዙ ሬስቶራንቶች አሉ እንደ አጠቃላይ ስንመለከተው ማለ

እሺ በጣም ጥሩ እንግዲህ በድጋሚ ተመልሼያለሁ ማለት ነው። እንግዲህ ያው ጥያቄዎቹ በጣም ጥሩ የድሮ በጣም አሪፍ ነው ማለት ነው። እና ወደ ጥያቄውም ስገባ የገንዘብ ገንዘብ ትቆጥባለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ የገንዘብ በጣም በተገቢው መንገድ እቆጥባለሁ በጣም እጠቀማለሁ። በጣም ዋናኛ የምጠቀምበት ሂደትም እንግዲህ አለ ማለት ነው። ገንዘብን ስንመለከት በጣም በጥሩ መንገድ የተሻለ አድርግቼ የምጠቀምበት ሂደት አለ። በዋናነት ደግሞ እያንዳንዱን ገንዘብ አጠቃቀም ሂደቴ በጣም ጉልህ የሆነ ወይም ደግሞ የተሻለ አርጊቼ የምጠቀምበት ሂደት አለ ማለት ነው። በዋናነት ብዙ ነገሮችን ለመቀየር ብዙ ነገሮችን ለማወቅ እና ለመገምገም በደንብ ጥሩ የሆነ ለመሰብሰብም እንዲሁ በደንብ የማየበት የምትገብርበት ሂደት አለ ማለት ነው። እና እያንዳንዱን የእዉቀት ደረጃ ስንመለከት በጣም አሪፍ በሆነ መንገድ የማየበት ወይም ደግሞ የምረዳበት ሂደት አለ የገንዘብ አጠቃቀም ሂደትን ማለት ነው። እና እንዲሁ ደግሞ በዋናነት የተሻለ ልምድ ለማምጣት ወይም ደግሞ ልምድ ለመተግበር ጥሩ የሆነ የእውቀት ሂደትን ያየሁበት ወይም ደግሞ የተገበርኩበት ሂደት አለ ማለት ነው። እና ይሄንን ደግሞ በተሻለ መንገድ የገንዘብ የመቆጠብ ሂደት ወይም ደግሞ በዋናነት እንግዲህ ገንዘብን ስንመለከትት በጣም በጣም ዋነኛውና ዋነኛው በዚህ ሰዓት ላይ በጣም አስፈላጊ የሚባሉ ነገሮች ውስጥ በጣም ራሱን እያገነን ያለበት ሂደት አለ ገንዘብ ማለት ነው። ምክንያቱም እያንዳንዱ ነገሮች ብታዩ እየጨመሩ ነው ደግሞ ከሚታሰበው በላይ የናሩ እየሄዱበት ያለበት ሂደት ስላለ እንግዲህ በብዙ መንገድ የገንዘብ የመጨመሩ ሂደት በጣም በጣም ትልቅ የሆነ ሩጫ የሮጠ ያለበት ሂደት አለ። እና ይሄንን ደግሞ በተገቢው መንገድ ለመቀየር ያሯራጡን ሂደት ወደ ሌላ አቅጣጫ ለማስሮጥ የማይቻል ስለሆነ እንግዲህ በፍጥነት እኛም ከኋላ ተከትለን ቢያንስ የቻለውን አቅም ማዳበር ወይም ደግሞ አቅማችንን ማደራጀት ይኖርብናል። እና ስለዚህ የገንዘብ በጣም አስፈላጊ እና በዚህ ሰዓት በላይ ዋናዬ ዋነኛው ነገር ነው ማለት ነው እንዲሁ እንደውም ከሌለ የለም የሚለው አሁን ላይ በደንብ ሊሰራ ይመስለኛል ማለት ነው። እያንዳንዱን ነገር ስንመለከት ትንሽ አቅሙ አነስ ያለ ሰው በጣም ብዙ ችግሮች ውስጥ እየወደቀ ስለሚገኝ እውነትም ከሌለ የለህም የሚለው ንግግር አሁን ላይ በደንብ ሊሰራ የሚችልበት ሂደት እየተመለከትኩ ነው በደንቡ ስከታተለው ማለት ነው። እና ስለዚህ ገንዘብን መጠቀም ባለብን መንገድ መጠቀም ብቻ ነው ማለት ነው እንደውም ብንችል ብንችል በዋነኝነት ገንዘብ ሊያመጣ የሚችሉ ነገሮች ላይ ብቻ ኢንቨስትመንት ብናደርግ የተሻለ ውጤት እና እውቀት የምናገኝበት ሂደት ይኖራል ማለት ነው። ምክንያቱም አንድ ነገር ላይ ገንዘባችንን ስናሳርፍ አንድም እንማርበታለን አንድም ደግሞ ጥሩ የእውቀት ማሳደግ ሂደትንም በደንብ እናይበታለን ማለት ነው። እና ይሄ ደግሞ በጣም ለኛ ትልቅ የሆነ ወሳኝ የሆነ ነገር ነው ማለት ነው። ጠቅለል አርግተን ስናየውና በዋናነት የገንዘብን የመጠቀም ደግሞ የአጠቃቀም ሂደትንም ጥሩ የሆነ አርግተን በደንብ መጠቀም ስለምንችል እያንዳንዱን ነገር የበዋናነት ጥሩ የሚባል መንገድ መቀየር እና ማስተካከል እንችላለን ማለት ነው። እና እያንዳንዱን የሙያ ሂደትም በሚገባ ቀይረን የተሻለ ውጤትን የምናገኝበት ሂደት ይኖራል ማለት ነው። እና በብዙ መንገድ የተሻለ ሂደትን እውቀትን እና ጉልበትን ለማግኘት እንዲሁም ደግሞ ተሰሚነትን ለማየት ያው ገንዘብ በጣም አስፈላጊ እንደሆነ በጣም የምናይበት ሂደት አለና እውቀት እንኳን ኖሮን በጣም ምሁር ሆነን እውቀታችን ለከኛ አልፎ ለማህበረሰቡ አልፎ ለሀገር የሚጠቅም ሆኖ ሳለ ገንዘብ እጃችን ላይ ከሌለ ማንም ሰው ዞር ብሎ የሚያየን የሚያየን ሂደት የለም እና ይሄ ደግሞ አሁን እንግዲህ በጣም ሊረብሽ የሚችል ነገር ነው ማለት ነው። ምክንያቱም ምንም የማያውቀው ደግሞ ያልተማረው ማለት ነው ገንዘብ በሚገባ ይዞ በሚገባ ገንዘብ ሲዘውር ደግሞ በተሻለ መንገድ ኑሮዉን ሲያቃና የተማረው ወደኋላ ሲል እንግዲህ በጣም የሆነ የተሳሳተ መንገድ እንዳለ የምንረዳበት ሂደት አለ ማለት ነው። እና ከዚህ ከዚህ ጋር ተያይዞ እንግዲህ እንደ አጠቃላይ ይሄ ገንዘብ በሚገባ እቆጥባለው ማለት ነው። ለሚያስፈልገኝ ነገር ብቻ ነው የማወጣው እና እንደ አጠቃላይ ጥሩ የሆነ የገንዘብ አያያዝ ክህሎት አለኝ ብዬ አስባለሁ

እሺ በጣም ጥሩ ወደ ቀጣዩ ጥያቄ? ስንገባ እንግዲህ ያው የቪዲዮ ጥሪ ታደርጋለህ የሚል ጥያቄ ነው። እንግዲህ የቪዲዮ ጥሪ ታደርጋለህ የሚለው አዎ በሚገባ ቪዲዮ። አያለሁኝ ያው ጥሪ እንኳን አልጠቀምም እኔ ቪዲዮው ጥሪ ያው የምጠቀምበት በተለያየ መንገድ ነው። ለምሳሌ በድምፁን ብቻ በመውሰድ ያንን ቪዲዮ ተውና በጣም በድምፁ ብቻ የምትጠቀምበት ሂደት አለ ማለት ነው። ድምፁን ብቻ ሙዚቃውን የሙዚቃውን ሂደት ፈልጌ የድምጿን ብቻ ነው የምትጠቀመው ማለት ነው በተገቢው መንገድ እጠቀማለሁ። እንግዲህ በዋናነት ድምፁን የምጠቀምበትም ሂደት ጥሩ የሚባል የአጠቃቀም ሂደት ላይ ነው ተመርኩዜ የምጠቀመው ማለት ነው። ድምጹን እንግዲህ የስልክ ጥሪን ስንመለከት ያው የስልክ ጥሪ ማለት በዋናነት ያው ማንኛውም ሰው ሲደውልብን የሚጠራው ጥሪ እኛ ጋር የምንሰማው ነው ማለት ነው። በሚገባ እንግዲህ ይሄ ማንኛውም ሰው የስልክ ላይ የሚኖር ማለት ነው። እና እንደ አጠቃላይ ብዙ ነገሮችን ስናይ ብዙ ነገሮችን ስንመረምር የእያንዳንዱ የቪዲዮ ጥሪ የማድረግ ሂደት ወይም ደግሞ ቪዲዮዎችን ጥሪ ስናደርግ ብዙ ነገሮች የሚለወጡበት ሂደት አለ ማለት ነው። ባላወቅነው ሂደትም ሊሆን ይችላል ባላወቅነው ሂደትም ሊሆን ይችላል። እና ይሄ ደግሞ በጣም ጥሩ የሆነ ልዩ የሚባል የእውቀት ማስፋፋት ሂደት የምንጠቀምበት ሂደት አለና የአንዳንዱን ደግሞ የእውቀት ጥግ ድረስ የምናይበት ዋነኛው ሂደት አለ ማለት ነው። ይሄንን ደግሞ በተገቢው መንገድ ለመስራት ወይንም ደግሞ ለማወቅ ብዙ ነገሮችን ታሳቢ አድርግተን መንቀሳቀስ ይኖርብናል ማለት ነው። እና የቪዲዮ ጥሪ የሳይሆን በሚገባ የምጠቀመው ያው የሙዚቃው ቪዲዮ በማይታይ አደርግና ድምጿን ብቻ ነው ወስጄ ጥሪ የማደርጋት ማለት ነው። እንዲሁ ደግሞ ብዙ አይነት ለምሳሌ ጥሪ ማሳመሪያዎች የሚደረጉበት ሂደት አለ ከስልክ ጥሪ ጋር ስንመለከት ማለት ነው። የተለያዩ ጥሪ ማሳመሪያዎች የተለያዩ ሙዚቃዎችን የሚያስሩበት ሂደት አለ ማለት ነው ያ ደግሞ እኔ ብዙም አልጠቀመውም ደስ ማለት ነው። እንደ አጠቃላይ እና በብዙ መንገድ ስናይ ብዙ ነገሮችን ለመቀየር ብዙ ነገሮችን ለማጤን የእያንዳንዱን ነገር ተገቢውን እውቀት እና ልምድ ወይም ደግሞ ተግባርም ብዙ ነገሮችን ማየት እና መመርመር ይኖርብናል ማለት ነው። እያንዳንዱን የልምድ ሂደትም በተገቢው መንገድ የምንቀይርበት እና ጥሩ ነገሮችን የምናይበት ሂደት አለ ማለት ነው። በዋናነት ስናይ እያንዳንዱን ደግሞ የ የሙያና የክህሎት ሂደት ስንመለከት ብዙ ነገሮች የሚቀይሩበት ብዙ ነገሮች የምንረዳበት ሂደት አለ ማለት ነው። እና እያንዳንዱን ልምድ ስንመለከት እያንዳንዱን እውቀት ስንመለከት ብዙ ነገሮችን የምንቀይርበት ሂደት አለ ማለት ነው። እና በዋናነት እያንዳንዱን የልምድ ሂደቶችን ሙሉ በሙሉ ለመተግበርም ሆነ እያንዳንዱን እውቀት ለመያዝ ብዙ ነገሮችን ከግንዛቤ ውስጥ የምንከትበት ሂደት መኖር አለበት ማለት ነው። እና እያንዳንዱን ለምንድንም በጣም በተሻለ መንገድ የምናይበት ወይንም ደግሞ የምንረዳበት ሂደት አለ። እና ብዙ ነገሮች ተረድተን ብዙ ነገሮች አውቀን እያንዳንዱን ነገር ስንመለከት ብዙ እውቀት የምንሰበስብበት ሂደት እንዳልኩት በጣም ነው በርካቶች መፍትሄ የሚሆንበትም ሂደት የምናይበት ሂደት አለ ማለት ነው። እና የቪዲዮ ጥሪን በደንብ በሚገባ መጠቀም ይኖርብናል ብዬ አስባለሁ እኔ እንደምረዳው ማለት ነው። እና የቪዲዮዎቹ ጥሪዎች ደግሞ በጣም ጥሩ የሆነ ድባብ እንዲኖራቸው ወይንም ደግሞ ጥሩ ስሜት እንዲኖራቸው የማድረግ ሂደትን በደንብ የምናይበት እውነት አለና ይህንንም ከማሰብ ከማሰላሰል ጋር ተያይዞ ብዙ ወንገድ ጉልህ የሆነ የአስተሳሰብ ሂደትንም ማድረግ ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ጥሩ የሚባል የሞያ ሂደቶችም ደግሞ የሞያ ክህሎቶችን በደንብ ማየት ይኖርብናል ማለት ነው። እና እንደ አጠቃላይ ጥሩ የሚባል የቪዲዮ ጥሪዎችን ወይም ደግሞ የት እያንዳንዱ ሊያስፈልጉን የሚችሉትን የሙዚቃ ጥሪዎችን ወይም ደግሞ የአውዲዮ ጥሪዎችን በደንብ አይተን የተሻለ ነገር ማሰር ወይም ደግሞ መጠቀም እንችላለን ማለት ነው። እንግዲህ ማንኛውም ሰው ሊያደርግ የሚችለውን ነገር ስለሆነ በሚገባ መጠቀም

እሺ በጣም ጥሩ ወደ ቀጣዩ ጥያቄ ስገባ እንግዲህ ያው ቀጣዩን ጥያቄ ስንመለከት አስተያየት መቀበል ትወዳለህ የሚል ጥያቄ ነው። በጣም ጥሩ እንግዲህ አስተያየት በሚገባ እቀበላለሁ ማለት ነው። በዋናነት እንግዲህ አስተያየት የሚሰጥበት በተለያይ ሂደት ነው አስተያየት የሚሰጠን ማለት ነው። በብዙ መንገድ አስተያየት የሚሰጠን ሂደትም መመልከት እና ማወቅም መመርመር እንችላለን ማለት ነው። እንግዲህ በዋናነት አስተያየት የሚሰጠን በምንሰራው የሰራ መስክ ላይ ነው በጣም ብዙ ጊዜ የምናየው ወይም ደግሞ ምንረዳው ማለት ነው። ወይም ደግሞ ችግሮችን በደንብ ተንትነን የምናየው አስተያየት በሚሰጠን ሂደት ነው ማለት ነው። እንዲሁም ጥሩ አስተያየት ይኖራሉ መጥፎ አስተያየት ይኖራሉ እንግዲህ እያንዳንዱን አስተያየት የግድ መቀበል ይኖርብናል ማለት ነው። እንቀበልና መቀበል ብቻ ሳይሆን የተቀበልነውን ደግሞ አስተያየት ለኛ በሚጠቅም መልኩ ማስተናገደውን ደግሞ አስተያየቱን በምን አይነት መንገድ እንደሆነ በደንብ ተረድተን ጥሩ የሚባል የአስተያየት የመጠቀም ወይም ደግሞ የማየት ሂደትን በደንብ አጉልተን መጠቀም ይኖርብናል ማለት ነው። በዋናነት ስለ አስተያየት ስንመለከት እንግዲህ ብዙ ነገሮች ከአስተያየት ጋር ተያይዞ የምንሰራባቸው ህደቶች አሉ ማለት ነው። አስተያየትን እንግዲህ ስናይ በዋናነት ብዙ ነገሮች የሚለወጡበትና እና የሚቀየሩበት ሂደት አለ ከአስተያየት ጋር ማለት ነው። በዋናነት ስናይ እያንዳንዱ የ አስተያየት ሂደትን ስንመለከት ብዙ ነገሮች የሚለወጡበትን ሂደት ተመልክቻለሁ ማለት ነው። ምክንያቱም እያንዳንዱ የእውቀት ደረጃንም የምናይበት ሂደት አለ እንዲሁ ደግሞ አስተያየትን አንድ ላይ ስናስተያይ ብዙ ነገሮች የምንለውጡበት ብዙ ነገሮች ይሄ የተረዳነውን ወይ ደግሞ ያላወቀውን የምናውቅበት ሂደት አለ ማለት ነው። እያንዳንዱን ልምዳችንንም ደግሞ በደንብ ከሰዎች ጋር የምናካፍልበት ለሰዎች የምናይበትና የምንረዳበት ሂደት አለ ማለት ነው። አስተያየት ስንመለከት ከአስተያየት ጋር ያለው ግንኙነት እንደ አጠቃላይ በጣም ጥሩ የሆነ አስተያየት መቀበል ሂደት መኖር አለበት ማለት ነው። እንግዲህ አንዳንድ አስተያየቶች ከእውነታው የራቀ ወይም ደግሞ ከስራችን ጋር የራቀ ምንም ነገር ሳያዩ ወይም ደግሞ ሳያጣሩ ዝም ብለው የሚያወሩ ሰዎች ይኖራሉ እንግዲህ ያው ችላ ብለን የምናልፈው ነው ማለት ነው። አንዳንድ አስተያየት ደግሞ በጣም በጣም ጥሩ የሆኑ አስተያየቶች ይኖራሉ ማለት ነው። እንዲሁም ደግሞ በዚህ በኩል እኮ ይሄን እንዳረከው ሁሉ ይቺንም ቀየር ብታደርጋት ብለው ሲሰጡን ይሄ አሁን በጣም የሆነ እኛ ያላየነው ነገር አጋጣሚ የሆነው ውጪ የሚታይበት ሂደት አለ ማለት ነው። እንደውም ብዙ ጊዜ አስተውለን ከሆነ እኔ ከሌን ብሆን እንዲህ አደርጋለሁ ይሄንን እንደዚህ ስላረኩ ይሄንን እቀይራለሁ የምንልበት ሂደት አለ ማለት ነው። ይህ ግን በሚገርም ሁኔታ የኛን ችግር የኛን ሂደት እኛ ወዴት እየሄድን እንደሆነ ራሱ በደንብ ሳንጠይቅና ሳናስተካክል ነው። እንግዲህ ይሄ ሌላ ሰውን ማንነት እና ምንነት ወዴት መሄድ እንዳለበት ቁጭ ብለን የምናወራው እና ይሄ አሁን በጣም ከስህተት ጋር የሚያያዝ ነገር ነው ማለት ነው። ምክንያቱም ብዙ ነገሮች የሚቀይሩበት እና የማናውቃቸውን ነገሮች በጣም በብዙ መንገድ የምናይበትና የምንረዳበት ሂደት አለ ማለት ነው። ይሄ ደግሞ በጣም ልዩ የሚያደርገን የእውቀት መያዣና እውቀትን መሰብሰቢያ ሂደት እንዳለ ሆኖ በጣም በብዙ መንገድ እኛ ልንቀይረው ወይም ደግሞ እኛ ልንረዳው ወይ የምንችለውን ነገር በጣም በተገቢው መንገድ የምናከናውንበት ሂደት ስላለ እያንዳንዱን እውቀትም በጥሩ በሆነ መንገድ የምናይበትና የምንረዳበት ሂደት አለ ማለት ነው። እና እያንዳንዱን የእውቀት ደረጃም ስንመለከት ብዙ ነገሮች የሚለወጡበት ብዙ ነገሮች የሚቀየሩበት ሂደት አለ ማለት ነው። እና እንደ አጠቃላይ ብዙ ሙያ ያለንን ወይም ደግሞ ያለንን የሙያ ሂደት በጣም በተገቢው መንገድ የምንቀይርበትና የምንረዳበት ሂደትንም በደንብ ማጉላት እና መመርመር ይኖርብናል ማለት ነው። እና እያንዳንዱን የክህሎት ሂደትም ሆነ የሙያ ማስፋት ሂደት በጣም በተገቢው መንገድ መጠቀም እና ማሰብ ይኖርብናል እና አስተያየትም ሲሰጠን እንዲሁ በተሻለ መንገድ መለወጥ አንድ መቀየር ካለብን እንቀይራለን ማለት ነው። እውነተኛ እውነተኛ አስተያየት ሆኖ እኛ ስንገመግመው ትክክለኛ ለኛ ውጤት የሚያመጣ ነገር ከሆነ ማለት ነው። አንዳንድ አስጠሊ አስተያየቶች ደግሞ ወደ ኋላ ችላ እያልን የማለፍ ጥበብን ብቻ ተላብሰን መሄድ ይኖርብናል ማለት ነው። እና እንደ አጠቃላይ ይህን ይመስላል ማለት ነው። የማስታወል ሂደታችን በደንብ በሰፊው ካደረግን ብዙ ነገሮችን ለመቀየር ዝግጁ የምንሆንበት ሂደት ስላለ ተግባራዊ እናደርጋለን ማለት ነው። እያንዳንዱን ነገር የሰዎችን ምልከታም ሆኖ የእያንዳንዱን የማወቅም እና የማሰብ ሂደትንም ማለት ነው። ጠቅለል አርግተን የምናይበት ሂደት አለ ማለት ነው

እሺ በጣም ጥሩ። እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ እያንዳንዱ ጥያቄዎች በጣም ጥሩ ጥሩ የሆነ ጥያቄ ነው እየተጠየኩ ያለሁት በጣም ደስ ይላል ማለት ነው። እንግዲህ ብዙ ከህይወታችን ጋር ያሉ ቀረቤታ ያላቸውን ጥያቄዎች ነው እየተጠየቅን ያለነው። በጣም ደስ ይላል። አሪፍ ጥያቄ ነው እየጠየቃችሁኝ ያላችሁት። እና ተመችቶኛል ማለት ነው። የዚህ ሂደት በጣም አሪፍ ነው። እና ወደ ስራ እንግዲህ ወደ ጥያቄውም ስገባ ወደ ስራ በሰአቱ ትደርሳለህ? የሚል ጥያቄ ነው። በጣም ጥሩ እንግዲህ በሚገባ እንግዲህ ወደ ስራ በሰአቱ የምንቀሳቀሰው ይሄን ደግሞ በፍጥነት የሚሄድበት ሂደት አለ ማለት ነው። አንዳንድ ጊዜ ላይ ብቻ በተለያዩ ችግሮች ትንሽ የምቆዩበት ሂደት ሊኖር ሊፈጠር ይችላል ማለት ነው። ግን በጣም በብዙ መንገድ በፍጥነት ወደ ስራ የምወጣበት ሂደት አለ ማለት ነው። እና ብዙ ነገሮችን የምቀይርበት እና ብዙ ነገሮችን የማውቅበት ሂደትን በስራ በኩል የማገኘው ስለሆነ በጣም ብዙ ነገሮች ስንመለከት እያንዳንዱ የ ሙያ ክህሎቶችንም እንግዲህ ወደ ስራ በሰአቱ ለመግባት ብዙ ነገሮችን ለምሳሌ ከቤት ተነስተን የምናደርጋቸው ነገሮች አሉ ማለት ነው። እንግዲህ እነኛ ነገሮች ምንድን ናቸው? የሚለውን ለምሳሌ ጠዋት ለመሄድ ስንፈልግ ወይም ደግሞ ለስራ ለመሄድ ከማሰባችን በፊት እንቅስቃሴ የምናደርግበት ሂደት አለ ማለት ነው። ስፖርት ሰርተን ከዛ ከስፖርት በኋላ ቤታችንን ካጸዳን በኋላ ምግብ ከተመገብንም በኋላ ወደ ቦታው ለመሄድ ቆይ እስኪ ትንሽ መጽሐፍ ይቺን መጽሐፍ አንድ ገጽ እንኳን አንብቤ ልሂድ የሚለውን ነገር አየት እናደርግና እሷን ቁጭ ብለን የምናነብበት ሂደት አለ። ከዛ ያ መጽሐፍ ደግሞ መጣም ጥሩ የሆነ ለኛ ተስማሚ የሆነ መጽሐፍ የሆነ ሲመጣ ወይም ደግሞ እያነበበ ነው ስንል በጣም ጥሩ ስሜት እየሰጠን እንሄድና መጽሐፉን ተከታትለን ወደ ስራ ሰዓት እረ መሄድ አለብኝ ብለን ስናይ ሰዓት የሚረፍድበት ሂደት አለ እና እኔ ያ ነው ያስቸገረኝ የነበረው በጊዜው እና ትውት አርግቼ በፍጥነት ወደ ስራ ወይም ስሄድ ያው ትንሽ ደቂቃ የማሳልፍበት ወይም ደግሞ ያው ለማንኛውም የስራ መስክል የሰማራ ሰው ብቻውን ራሱ የሚሰራ ሰው ጥሩ የሆነ የግንዛቤ ሂደት መኖር መያዝ አለበት ማለት ነው። ምክንያቱም እያንዳንዷን የስራ ሂደቱን ጥሩ አድርግቶ ለመተግበር ብዙ ነገሮችን መቀየር እና ማሰብ ይኖርበታል ማለት ነው። እና እያንዳንዱን ጥሩ በሚባል መንገድ የመቀየርና የማወቅ የመረዳት ጉጉት ሊኖረው ይገባል ብዬ አስባለሁ። እና በሚገባ ለስራችን ትልቅ ታማኝ ዘብ ሆነን መቆም ይኖርብናል ብዬ አስባለሁ። እና እያንዳንዱን የሙያ ሂደትንም ደግሞ ከዚሁ ጋር ተያይዞ ስንመለከት ብዙ ነገሮችን የመቀየር እና የማወቅ ሂደት ስላለ እያንዳንዱን ብልሃት ያለው ስራ ለመስራት በጣም ልዩ የሆነ እውቀትን ማዳበር ሂደትን በደንብ ተግባራዊ የማድረግ ሂደትን መተግበር አለብን ማለት ነው። እና በተገቢው መንገድ ብዙ ነገሮችን መቀየር እና መመርመር ይኖርብናል ማለት ነው። በብዙ መንገድ ስናይ እያንዳንዱን የእውቀት ደረጃም ስንመለከት ጥሩ የሚባል ሂደት የምናይበትና የምናረጋግጥበት ሂደት አለ ማለት ነው። እና እያንዳንዱን እውቀት ደግሞ ስንይዝ ብዙ ሙያ ያላቸውን ግለሰቦች ወይም ደግሞ የስራ ሂደቶችን በደንብ ግንዛቤ ውስጥ ወስዶ ወደ ስራ በሰአቱ የመግባት ሂደትን የያዙ ሰዎችንም ደግሞ ከእነሱም ብዙ ነገር መማር የምንችልበት ሂደት አለ ማለት ነው። አንዳንዴ ጠጋ ብለን እንዴት ነው ቆይታ ውስጥ መግባት ሂደቱ ምን ይመስላል የሚለውን ከየት ተነስቶ የሚለውን በደንብ የምናይበትም ሂደት ሊኖር ይችላል ማለት ነው። እና በዋናነት እንግዲህ ይሄንን በግንዛቤ ውስጥ መክተታችን በጣም ትልቅ የሆነ የልምምድ እና የማወቅ የመረዳት ሂደትን በተገቢው መንገድ ማየት ይኖርብናል ማለት ነው። እና እንግዲህ ያው ወደ ስራ በምንሄድበት ጊዜ የሚያስፈልጉን ዶክመንቶችን በሚገባ የመያዝ ሀላፊነት ይኖርብናል ማለት ነው። ምክንያቱም ረስተን ደግሞ ስራ ቦታ ከደረስን በኋላ ተመልሰን ወደዛ ከመሄድ ይልቅ የሚያስፈልጉን ነገሮች ሙሉ ትጥቃችንን በደንብ ይዘን ወደ ስራ የምንገባበትን ሂደት በደንብ ማመቻቸትና መረዳት ይኖርብናል ማለት ነው። እና እንደ አጠቃላይ ይሄን ይመስላል ማለት ነው። ጠንከር ያለ የእውቀት ልምምድም ሲኖረን ወይም ደግሞ የተሻለ ምልከታም ሲኖረን እያንዳንዱን ነገር ከልባችን የመቀየር አቅም ይኖረናል ብዬ አስባለሁ። እና ይሄን መረዳት እና ማወቅ ይኖርብናል ማለት ነው። ጠቅላላ አድርገን ስናየው እና በዋናነት ጥሩ የሆነ ግንዛቤን ይዘን መንቀሳቀስ ይኖርብናል ማለት ነው። እና አጠቃላይ

እሺ በጣም ጥሩ እንግዲህ ጥሩ ጥያቄዎች እየተነሱልኝ ነው በጣም ደስ ይላል ማለት ነው። እንግዲህ እያንዳንዱን ጥያቄዎችም ስንመለከት ብዙ ነገሮች እየተቀየሩ ብዙ ነገሮች እያየሁ ነው ማለት ነው እንግዲህ እያንዳንዱን የጥያቄ ኤዲቶችንም ስንመለከት በሚገባ ያየንበት ያለንበት ሂደት አለ ማለት ነው። እና በዋናነት እንግዲህ ብዙ ነገሮች የምንረዳበት ሂደት አለ ማለት ነው ዋናውን ሂደትንም በደንብ የምናይበትና የምንረዳበት ሂደት አለ ማለት ነው። እያንዳንዱን የእውቀታን ማሰል ለማስፋት እንግዲህ ብዙ ነገሮችን እያየን ነው በጣም ደስ ይላል ማለት ነው። እንግዲህ ወደ ጥያቄው ስገባ ጾም ትጾማለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ አሁን በሚገባ በሚገባ ጾም እጾማለሁ ማለት ነው። በተለያዩ ያው የየራሱ የሰው ልጅ እምነት አለው የሚያምነውን ፈጣሪውን በሚገባ የሚያስብበት አንዱ እንግዲህ ያው የጾም ጸሎት ሂደት ነው ማለት ነው። እንግዲህ ጾም በደንብ የመጾም ሂደቱን በጣም ለራሱ ህይወት ሲሉ ደግሞ የራሱን ህይወት በጣም በሚገባ ከተለያዩ ስህተቶች ሊቆጠብ የሚችልበትን ሂደት የሚያከናውነውን ወይም ደግሞ ይሄንን ለዚህ ሁሉ የመኖሩ ዋስትና የሆነውን ፈጣሪውን በንብ የሚያመሰግንበት እና በደንብ የሚያስብበት ሂደት አለ ማለት ነው። እንግዲህ የጾም የመጾም ሂደት ማለት ነው እና በጣም እኔ በሚገባ እጾማለሁ ማለት ነው። እንግዲህ ያው በሆነ መንገድ ያሰብን በጥራት ባለው የአስተሳሰብ ሂደት በሚገባ የመጾም ሂደትን በደንብ ማከናወን ይኖርብናል ማለት ነው። እና ልዩ የሆነ የጾም ሂደትንም መተግበር በጣም ለእኛ ትልቅ የሆነ ቦታ ያለው ነው ነገር ነው ብዬ ነው የማስበው እና በሚገባ የመጾም ሂደታችንን በደንብ ማከናወን ይኖርብናል ማለት ነው። እያንዳንዱን ሂደት ደግሞ ስንመለከት በጣም ጥሩ የሆነ የሙያ ሂደትንም የምናይበት ወይም ደግሞ የልምድንም ሂደት የትኛውንም ስራ ለመስራትም ሆነ በማንኛውም የስራ መስክ ላይ ተሰማርተን ብዙ ነገሮችን ለመቀየር ስናስብ እንግዲህ ዋናውና የመጀመሪያው ለእኛ ለስኬታችን መንስኤ የሚሆነው ያው ፈጣሪ ነው ማለት ነው። ማንኛውንም ነገር ለመስራት ስናስብ አንድ የፈጠረን ፈጣሪ በሚገባ ሂዘን እሱን ይዘን ስንሄድ ነው ብዙ ነገሮች ላይ የምንደርሰው ወይም ደግሞ ብዙ ስኬቶች ላይ የምንደርሰው ብዬ ነው እኔ ሙሉ እውነት ያለኝ እና በሚገባ እንግዲህ ይሄንንም ለማድረግ በሚገባ ያው ፈጣሪያችንን ለማሰብ የፈጠረና ፈጣሪ ፈጣሪ አምላክ ማለት ነው በደንብ የጾም መጾም ይኖርብናል ማለት ነው። በየራሳችንን ደግሞ በምናምነው ሃይማኖት ማለት ነው በሚገባ ፈጣሪያችንን ስናስብ ብዙ ነገሮች የሚለወጡበት ሂደት ይኖራሉ ማለት ነው። እና ብዙ ጊዜ ስንመለከት የእያንዳንዱን የመኖራችንን ሚስጥር መተንፈሳችንንና እና ቆመን የመሄዳችን ሚስጥር ያው በደንብ ከየት እንደመጣ በደንብ የምንረዳበት ሂደት አለና ይሄንን ደግሞ በጣም ጥሩ በሆነ መንገድ አስበንና አልመን አቅደን የምንነሳበት ሂደት አለ ማለት ነው እና በዋናነት ብዙ ነገሮች የሚለወጡበት ሂደት አለ ማለት ነው። እያንዳንዱን እውቀትም ደግሞ በተገቢው መንገድ ሰብስበን ብዙ ነገሮችን ከአእምሮአችን ይዘን በደንብ ተገቢውን ሂደት በደንብ መመርመር እና ማወቅ የምንችልበትን ሂደት ማዳበር ይኖርብናል ማለት ነው። እና ብዙ ነገሮችን ለመቀየር ብዙ ነገሮችን ለማወቅ የሚያስፈልገንን የልምድ ሂደት በደንብ መረዳትና ማወቅ የምንችልበትን ነገር በደንብ ማወቅ እና ማመስገን የሚችልበትንም ሁኔታ በደንብ መተግበር ይኖርብናል ብዬ አስባለሁ እና ብዙ ነገሮችን ለመቀየርም ሆነ ለማሰብ እያንዳንዱን ልምዳችንን መተግበር ይኖርብናል ብዬ አስባለሁ። እና በጥሩ መንገድ ጾም የመጾም ሂደት ስንተገብር ብዙ ነገሮች የሚለወጡበት ሂደት አለ ማለት ነው። እና ጠቅለል አድርገን ስናይ የጾም የመጾም በጣም ጥሩ ነው ከፈጣሪያችን ጋር የሚያገናኝን ትልቅ ድልድይ ነው ብዬ ነው የማስበው እና ይሄን ይመስላል እንግዲህ የጾም የጸሎት ሂደት ማለት ነው። እንግዲህ በአገራችን መጣ አይነት ያው የሚጾም የሚጾምበት ሂደት አለ ብዬ እምነታቸውና በጣም ጥሩ የሆነ ሂደት አለ ብዬ አስባለሁ እና ጠቅለል አድርግተን ስናየው እንግዲህ ጾም ጾም በጣም ለራሳችን ለየራሳችን ለየግል ህይወታችን ትልቅ የሆነ ዋስትና የሚሆንበት ሂደት አለ ማለት ነው። እና ይሄን ይመስላል እንግዲህ ጠቅለል አድርግተን ስናየው የጾም የመጾም ሂደት ማለት ነው እና እንደአጠቃላይ ይሄ ነው ማለት ነው። እንግዲህ ጠቅለል አድርግተን ስናየው እንግዲህ ጾም መጾም በጣም ለእኛ ለህይወታችን መለወጥና መኖር ሂደትም መንስኤ ይሆናል ማለት ነው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ ያው የስራ እድገት እየፈለክ ነው የሚለው ጥያቄ እንግዲህ በሚከባ ወደዚህ ጥያቄ እንገባለን ማለት ነው። እንግዲህ ጥያቄውም ስንመለከተው በጣም አሪፍ የሆነ የጥያቄ ሂደት ነው ማለት ነው። እና የስራ እድገት ትፈልጋለህ የሚለው በጣም ጥሩ ማለት እንግዲህ የእያንዳንዱ ሰው የሚፈልገው እድገት ነው ማለት ነው። በብዙ ጊዜ ብዙ ነገሮችን ለመቀየር ስናስብ የእያንዳንዱን የእውቀት ደረጃ በሆነ የእርከን ሂደት ጥሩ በሚባል መንገድ ለመተግበር ስናስብ እንግዲህ እያንዳንዱን ማየት እና መረዳት ይኖርብናል ማለት ነው። እና ብዙ ነገሮችን እያንዳንዱን የእውቀት ደረጃ ስናይ ብዙ ነገሮች እንግዲህ በተሻለ መንገድ መምጣታቸው በጣም አሪፍ የሚባል ሂደት አለበት ማለት ነው። እና እያንዳንዱን ደግሞ የማደግ ሂደት እንግዲህ ማንኛውም ሰው የትኛውም አለም ላይ የሚሰራ ሰው የትኛውንም ስራ በተሻለ መንገድ እያተለቀ እያተለቀ ለመሄድ ነው። የሚሞክረውና እንግዲህ ያው እንደዛ በመሆኑ እኔም በሚገባ እንግዲህ ትልቅ የሆነ እድገት በራሴ ላይ ለማሳየት በጣም ወድጄ እና እጄ የምሰራበት ሂደት አለ ማለት ነው። እና እንደ አጠቃላይ ብዙ ነገሮችንም እያንዳንዱን የእውቀት ፍሰትም ብዙ ነገሮችን ታሳቢ አድርገን ደግሞ ብዙ ነገሮችን ከእቅድ ውስጥ አስገብተን ስንመለከት እንግዲህ እያንዳንዱን የስራ እድገት ሁኔታ ስናይ ብዙ ነገሮች ከሚታሰበው በላይ እውቀት የምናይበትና የምንተገብርበት ሂደት ነው ማለት ነው። እንግዲህ ያው የስራ እድገት እንግዲህ በማንኛውም ሰው የሚፈልገው ወይም ደግሞ የሚያስበውና የሚያቅደው ነው ማለት ነው። እንግዲህ በየትኛውም መስኪና ስንሰማ አረ ካለበት አንድ እርምጃ ሁለት እርምጃ ያለ ልክ እንደ መንሰላለድ ወጣ ያህል በሚገባ ህይወትን በዚህ መልኩ ለመሄድ የሚፈልግበት ሂደት አለ። ማንኛውም ሰው እና እኔም እንግዲህ በሚገባ ይሄን ለማድረግ እና ለመተግበር ትልቅ የሆነ ሀሳብና ራዕይ ይዤ ነው የምንቀሳቀሰው ማለት ነው። እና በብዙ መንገድ ስናይ እያንዳንዱን የሙያ ሂደትንም ስንመለከት ብዙ ነገሮች ከእኛ ቁጥጥር ጋር ተያይዞኝ ወይም ደግሞ ከእኛ እውቅና ጋር ተያይዞ እያንዳንዱን ጥሩ በሚባል መንገድ የምናይበትና የምንረዳበት መንገድ አለና ይህንን በተሻለ እውቀት መቀየር ወይም ደግሞ መረዳት የኛ ድርሻ የሚሆንበት ሂደት አለ። እና በዋናነት የአንዳንዱን የስራ እድገት ስንመለከት ብዙ ነገሮችን አስበን እና ቅደን እያንዳንዱ ነገር የሚለወጥበት ሂደት ወይም ደግሞ የሚያንስበት ሂደት አለ ማለት ነው። እና ይሄን ደግሞ ለማድረግ ብዙ ነገሮችን ታሳቢ አድርግተን መንቀሳቀስ የሚኖርብን ይመስለኛል። እና ያው የስራ የስራ እድገት የሚፈልግ ሰው እንግዲህ ብዙ ነገሮችን ታሳቢ አድርገው ነው የሚንቀሳቀሰው ማለት ነው። እያንዳንዱ የእውቀት ደረጃንም ስንመለከት ብዙ ለማወቅና ብዙ ለመተግበር የምናስብበት ሂደት ሲኖር እያንዳንዱን ክህሎት ወይም ደግሞ ሙያ በብዙ መንገድ እኛ ያሰብነውን ነገር ለማሳካት የምፈልግበትን የውጣ ውረድ ደረጃዎችም ብዙ መንገድ ሰዎች የሚያልፉበት ሂደት አለና። እድገታቸውንም በደንብ የምንመለከትበትና እነሱም የተሻለ የእውቀት አድማስ የሚያሳዩንና የሚነግሩን ሂደት አለ ማለት ነው። እና እንደ አጠቃላይ ጥሩ በሚባል ሁኔታ ውስጥ ሰዎች እንቅስቃሴ በሚያደርጉበት ሂደት እያንዳንዱን የኑሮ ውጣ ውረዶቸውን የህይወታቸውን ብዙ መንገዳቸውን የሚያሳዩንና የሚረዱም ሂደት አለ ማለት ነው። ምክንያቱም ያለፉትን ያሳለፉትን ህይወት በደንብ ለእኛ ተገቢውን ነገር የሚነግሩን ሂደት ሊኖር ይችላል። እና ይሄንን ደግሞ በጣም አጎልተን እና አክብረን የመስራት ሂደት በጣም መኖር አለበት ማለት ነው። እና እያንዳንዱን የኑሮ ውጣ ውረድም ስንመለከት ብዙ ነገሮችን ታሳቢ አድርገን የሚቀጥልበት ሂደት አለ ማለት ነው። በዋናነት እንግዲህ እኛ የምንፈልገው የስራ እድገት የአንዳንዱን የምናየውን ደግሞ የሰማነውን ነገር በተገቢ መንገድ እኛ ያሰብነውን ወይም ደግሞ እኛ የተረዳነውን ነገር ለብዙ ሰዎችም ማካፈል የእድገታችንን ምንጭ ማለት ነው። በደንብ ለሰዎች አብራርተን መንገድ ትልቅ የሆነ ጥቅም ይኖረዋል ብዬ አስባለሁ። እና እንደ አጠቃላይ ይሄን

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስገባ ብዙ ጥያቄዎች እንግዲህ የተነሱ ነው በጣም ደስ የሚል ሂደት አለው ማለት ነው። እያንዳንዱ ጥያቄ ሂደቶች ማለት ነው። ብዙዎቹን ስመለከት በጣም ጥሩ ጥሩ የሚባሉ እውቀት እርከኖችን እየተመለከትኩ ነው ማለት ነው። እና እንግዲህ ወደ ጥያቄውም ስገባ ብዙ ነገሮችን ተመልክተናል ብዙ ነገሮችን እያየን ነው ብዙ ነገሮችን እየተረዳን ነው ማለት ነው እና ያው የእያንዳንዱ የእውቀት ሂደትም ስናየው፤ ብዙ ነገሮች እኛ መለወጥ የምንፈልገው ነገሮችን በደንብ ሰዎች ሊለውጡ የሚችሉትን ነገር እየተመለከትን እኛም የተረዳን የምንሄድበት ሂደትአለ ማለት ነው። እንግዲህ ወደ ጥያቄውም ስገባ ኮምፒውተር መጠቀም ትችላለህ? የሚል ጥያቄ ነው በጣም ጥሩ ግድ ያው ኮምፒውተር መጠቀም ያው አሁን ላይ ኮምፒውተሬን ወይም ፒሲዬን በ ከአንድ አመት በፊት አካባቢ የሸጥኩበት ሂደት አለ እና ያው አሁን ላይ አልጠቀምም። በኮምፒውተር ማለት ነው ያንንም የሸጥኩበት ምክንያት ያው ከትምህርት ጎን ለጎን ነበር የተጠቀምኩበት የነበረው ከዛ በጊዜ ሂደት ያው የተሻለ ሂደትን ማከናወን አለብኝ ብዬ ያው የሸጥኩበት ሂደት አለ ማለት ነው። በሚገባ በጊዜው እጠቀምበት ነበር እና ያው አሁን ላይ በሚገባ በስልኬ ነው የምጠቀመው ማለት ነው። እንግዲህ ኮምፒውተርን ስንመለከት እያንዳንዱ የኮምፒውተር ዲቫይሶች ያሉትን ሂደቶችም እያንዳንዱ ነገሮች ጥሩ የሆነ መንገድ የምንጠቀምባቸው ሂደቶች አሉ ማለት ነው። እና እንግዲህ እሺ ኮምፒውተር ለብዙ ጊዜያት ወይም ደግሞ ለብዙ አመታት በእጃችን ውስጥ ይዘን በደንብ የምንጠቀምበት ሂደት ይኖራል ማለት ነው። ምክንያቱም የኛ የጥንቃቄ ሂደት ካልሆነ ያን ያህል ችግር የሚፈጠርበት አይደለም ማለት ነው። እና ከዚህ ከዚህ ጋርም ተያይዞ ብዙ ነገሮችን ኮምፒውተር እያንዳለ የኮምፒውተር ሾፍትዌሮችንም በሚገባ ስንጭን ብዙ ነገሮችን፤ ፋይል፤ ዶክመንቶችን የምንይዝበት ሂደት አለ እና እንዲሁም ደግሞ የምንፈልገውን የስራ አይነት በተገቢው መንገድ የምንሰራበት ሂደት አለና በኮምፒውተር እና ያው ብዙ ነገሮች በኮምፒውተር ነው እንዳለ የሚያልቁት ማለት ነው እና በስልካችንም የተለያዩ ነገሮችንብንሰራም የኮምፒውተሩ ደግሞ ከዚህ ትንሽዬ በጣም የሚመችበት ሂደት አለ እና ያው ብዙ ነገሮችንም የምናይበት ይሆናል ማለት ነው፤ እንግዲህ ኮምፒውተር ሲውሆም አለን ነው እንዲሁም ደግሞ አሁንም ቴክኖሎጂ ባፈራው ስልኮችም ስናይ ብዙ ነገሮችን መስራት ሂደት አቅም ይኖረናል ማለት ነው እና ከኮምፒውተር ጋርም ተያይዞ በሚገባ ኮምፒውተር ቢኖረን በጣም አሪፍ ነው ማለት ነው። ያው ከሌለንም ደግሞ ብዙ ነገሮችን በስልካችን መስራት የምንችልበት የቴክኖሎጂ ሂደት ስላለ በጣም ደስ የሚል እንቅስቃሴ የምናደርግበት የምናይበት ሂደት አለ ማለት ነው። እና ይሄ ደግሞ ለእኛ በጣም ትልቅ የሆነ ወሳኝ የሚሆነን ሂደት ነው ማለት ነው እና ከዚህ ያንተ ተያይዞ ትልቅ የሆነ የተሻለ ምልከታም ይኖራል ማለት ነው እና ከዚህም አንፃር ጥሩ የሆነ የአጠቃቀም ሂደትን በደንብ መጠቀም ይኖርብናል ማለት ነው እና እንደ አጠቃላይ ብዙ ነገሮችንም ስናይ የኮፒውተሩን ብዙ ነገሮች ለኛ ወይም ብዙ ነገሮችንም በደንብ በሚገባ ከተጠቀምን ጥሩ ነገሮችን መለወጥ የምንችልበት ሂደት አለ ማለት ነው እና እንግዲህ አሁን ላይ በሚገባ ያው በስልኬ ነው የምጠቀመው ማለት ነው። እንግዲህ በስልኬ አያንዳንዱን ምፈልጋቸውን ነገሮች የምንሰራበት ሂደት አለ ማለት ነው። እንግዲህ ያው ለምሳሌ በኮምፒውተር አሁን በቀላሉ እንኳን ስናይ የኤዲቲንግ ስራ በደንብ የሚሰራበት ሂደት ነው በኮምፒውተር ማለት ነው ከዛም ጋር ተይዞ በሚገባ በተወሰነች መንገድ ልዩነት ቢኖረውም በስልክም ጥሩ የሆነ ኤዲቲንግ የሚሰራበት ሂደት አለ እና ስልኮችም በተወሰነ አቅም በአቅማቸው ልክ በጣም ጥሩ ነገር የመስራት አቅም እና ጉልበት የያዙበት ሂደት አለ እና እንግዲህ ብዙ ነገሮች ቴክኖሎጂ እያመጣች ያላችሁ ስልኩን ደግሞ በተለይ አሁን ስንመለከት በጣም ብዙ ነገሮችን በስልካችን የመጨረስ አቅም እንዲኖረን እያደረገ ይገኛል እንግዲህ የቴክኖሎጂ ሂደቱ ማለት ነው እንግዲህ አሁን ባለንበት ሁኔታ በጣም ብዙ ነገሮች እየተቀየሩ ብዙ የተለያዩ የአይነቶችም ስንመለከት ብዙ ነገሮች ብቻ ከምናስበው በላይ እየፈጠኑ እየተቀየሩ ነው ያሉት እና እንግዲህ እነኚህንም ከግንዛቤ ውስጥ ከተን ብዙ ነገሮችን ተረድተን እናውቃለን የምንሄድበት ሂደት አለ ማለት ነው። እና በዋናነት እንግዲህ እንዳልኩት የተለያዩ የ የቴክኖሎጂ ሂደቶች በጣም የላቀ ሂደት ላይ ስለደረሱ ብዙ ነገሮች የተለወጡና የተቀየሩ የመጡበት ሂደት አለ ማለት ነው። እና እንደ አጠቃላይ ይህን ይመስላል

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስገባ ቀጣዩ ጥያቄ እንግዲህ ስንመለከት ጥሩ የሆነ ጊዜ እያሳለፍኩ ነው ማለት ነው። በጣም ደስ ብሎኛል እንግዲህ ጥያቄውንም ስን ስናየው ስልክህን ምን ያህል ጊዜ ትሞላዋለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ ስልኬ ያው የሚገባ ለሁለት ሰዓት ቢያንስ ሁለት ከአርባ እስከ ሶስት ሰዓት ይቆያል ማለት ነው አንድ ስልኬ ለመሙላት ማለት ነው። እና ቻርጀሩ አንዳንዴ በሚቀየርበት ወይም ደግሞ አጋጣሚ በሚቃጠልበት ሂደት ያው ቻርጀሮች በሚለዋጡበት ሂደት አለ። ቢሆን ቢሆን የገዛነው ቻርጀር ቢሆን በጣም ጥሩ ነበር ግን ያው አንዳንዴ የሚበላሽበት የሚቃጠልበት ሂደት አለ ማለት ነው። እሱን ደግሞ ስንመለከት በዚህ አንፃር ነው እንግዲህ እንደውም ቻርጀሬ በጣም ፈጣን ነበር። ግን ያው ቻርጀር ሲቃጠል ደግሞ ሌላ ቻርጀር ሲሞቅ በጣም አልስማማ ያለበት ሂደት አለ ማለት ነው። እና ያው ሶስት ሰዓት ቢፈጅ ነው እንግዲህ ማክሲመም ማለት ነው። እና የዚህ የቻርጀር ያጠቃቀም ሂደት እንግዲህ ስናይ ብዙ ነገሮችን የሚገባ የምንጠቀምበት ሂደት ስላለ የአንዳንዱን የስልክ አልጠቃቀምን በደንብ ተረድተን አውቀንና ተረ ተ ግንባታውን በደንብ የስልካችንን ሁኔታ በደንብ አይተን መረዳት ይኖርብናል ማለት ነው። እንግዲህ በዋናነት ስልካችንን በምን አይነት መንገድም የምንጠቀምበትን ሂደትም በደንብ በማየት የምንችልበት ሂደት አለ ማለት ነው። ምክንያቱም ቻርጀር መጨረሻችን ብቻ ሳይሆን እኛ ቻርጀር የምንሰካበትን ጊዜ ብቻ ማየት ሳይሆን የቻርጀራችን ስልካችንን በምን ያህል ጊዜ ተጠቅመን ነው ወይ የምንዘጋው ወይም ደግሞ ሲዘጋ የምንሰካው ወይስ ገና ሃምሳ እያለነው የሚለውን ይሄንንም መመልከት ይኖርብናል። ብዬ አስባለሁ እና በዋናነት የአንዳንዱን የቻርጀር አጠቃቀም ሂደታችን ስልካችን እንግዲህ በሚገባ ወደ ማለቁ ሂዶ እንደውም ቢቻል ቢዘጋ ካልቻለ ደግሞ ቢያንስ ቀይ ሲያበራ ቢሆን በጣም ተመራጭነት አለው ማለት ነው። ምክንያቱም ደግሞ ስናየው ችግሩ አንደኛ ችግሩን ስልካችን በጊዜ ሂደት የ እየደከመ እየደከመ እየደከመ የሚሄድበት ሂደት አለ ማለት ነው። መቆየት ያለበት ጊዜ ላይ ሳይደርስ በጣም የሚቀደስበት እና በጣም ሰነፍ የሚሆንበት ሂደት አለ ማለት ነው። እና ይሄንንም ደግሞ በተገቢው መንገድ አስበን የምንቀይርበት ሂደት አለ ማለት ነው። እና በዋናኝነት ይሄንን ስናይ ጥሩ በሆነ መንገድ የምናይበት ወይም ደግሞ የምንቀንስበት ሂደት አለ ማለት ነው። በዋናነት እያንዳንዱን የስልክ ሂደትም ስንመለከተው ወይም ደግሞ የስልካችን የጥራቱንም ሆነ የቻርጅ አጨራረሱን በተገቢው ሁኔታ ማየት እና መገምገም ይኖርብናል ማለት ነው። እና በዋናነት እያንዳንዱን ስልካችን በምን ያህል ፍጥነት ወይም ደግሞ በምን ያህል ሀይል ይሙላ የሚለውንም ይሄንንም ታሳቢ ማድረግ ይኖርብናል ማለት ነው። እና ጥሩ የሆነ አጠቃቀም በደንብ መጠቀም ይኖርብናል ብዬ አስባለሁ። በዋናነት እንግዲህ ስልካችን ሊያልቅ ሲል ወይም ደግሞ እየቀነሰ በሚሄድበት ጊዜ እያንዳንዱን የሙያዊ ክህሎት ወይም ደግሞ የሙያችን ትልቁ ውሳኔ የሚሆንበትም ሂደት ይኖራል ማለት ነው የስልካችን ማለት ነው። እና እያንዳንዱን ስንመለከት ጥሩ የሚባል የስልክ የአጠቃቀም ሂደት ወይም ደግሞ የቻርጅ አሰጣጥ ሂደትን በደንብ መተንተን ያለብን ይመስለኛል ማለት ነው። እና አንዳንድ ጊዜ ቻርጀራችን ለምሳሌ በጣም የሚቆይ ሆኖ ስልካችን መሙላት ያለበት ሁለት ተኩል ሆኖ እሱ ጋ አራት ስዓት የሚያቆይበት ሂደት አለ ይሄ አሁን የቻርጀር ችግር ነው እና። እንግዲህ ከዚህ ጋም ተያይዞ ይሄንን ተገቢውን ረንት ወይም ደግሞ ጥንቃቄ ማድረግ ይኖርብናል ብዬ አስባለሁ። ስልኩ በቀላሉ ሊፎረጅድ ወይም ደግሞ አለ እድሜው መጠቀም ባለብን ሰዓት እስከዛ ጊዜ ሊያገለግል የሚችልበትን ሰዓት እዛ ጊዜ ላይ መድረስ ሳይሆን በአጭሩ የሚቋርጥበት ሂደት አለ ማለት ነው። ይሄንን እንግዲህ ታሳቢ አርገህተን መቀየር ይኖርብናል ማለት ነው። እና እንደ አጠቃላይ ብዙ ነገሮችን ስናይ በተገቢው መንገድ ከተጠቀምንበት እያንዳንዱ ነገር ያገለግለናል ብዬ አስባለሁ። እና እንደ አጠቃላይ ይህን ይመስላል እንግዲህ ጠቅላላ አርቅተህ ስናየው ማለት ነው። በዋናነት እንግዲህ የዚህ የስልክ ምን ያህል ጊዜ ትሞላለህ? የሚለው ሂደት እንግዲህ በሚገባ አነስ አድርቶ ወይንም ደግሞ በፍጥነት እንዲሞላ የማድረግበት ሂደት እንግዲህ ቻርጀሩን በመቀያየር ሂደት ነውና እንደ አጠቃላይ ይህን ይመስላል ያሞላል ሂደቴ ማለት ነው። የስልኬን

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ ወደ ስራ ወደ ስራ እኖ እኖት ትሄዳለህ የሚል ጥያቄ ነው ወደ ስራ ትሄዳለህ የሚለው ይመስለኛል አገላለፁ እና እነዋ ትሄዳለህ እነሆ ትሄዳለህ የሚል እንግዲህ ያው ትንሽ አማርኛዎቹ አንዳንዴ ዞር ያሉ ስለሆኑ ነው እና ያው ወደ ስራ እንዋት ትሄዳለህ የሚል ጥያቄ ነው ማለት ነው። እና እንግዲህ ያው ወደ ስራ የሚሄድበት ሂደት በጣም ጥሩ በሆነ መንገድ ወይም ጥሩ በሆነ ሰዓት ነው ምንቀሳቀሰው ማለት ነው። እንግዲህ ያው ማንኛውንም ከቤቱ ባሻገር ከሚኖርበት ሲቀጥል ያው ይሄ ስራ ቦታ ወይም ደግሞ ስራ የሚሰራ ቦታ ይኖራል ማለት ነው። ለምሳሌ አደሮች እንኳን ብናይ ቤታቸው አንዱ ጋር ሆኖ የሚያርሱበትን ደግሞ ብዙ ነገሮችን ምርት የሚያመርቱበት ሂደት ከቤታቸው የተወሰነ የኪሎ ሜትር የሚርቅትበት ሂደት አለ እና ያው የኛም የንግድ ሂደትም ደግሞ ከቤታችን የተወሰነ መንገድ የሚርቅበት ሂደት አለ ማለት ነው። ይሄ ደግሞ በጣም የተሻለ ላረገው የሚችልበት ሂደት አለ ማለት ነው። እያንዳንዱን ነገር እና በተገቢው መንገድ ጥሩ የሆነ የሞያ ሂደትንም እንመለከታለን ማለት ነው። እንግዲህ እያንዳንዱን ነገር ተገቢውን ሂደት ስንመለከት እያንዳንዱ የሙያ ሂደትም በጥሩ የሚባል መንገድ የሚፈታበት ወይም ደግሞ የሚታይበት ሂደት አለ ማለት ነው። እንግዲህ በዋናነት ያው ወደ ስራ ማንኛውም ሰው የሚሄድበት ሰዓት ወይም ደግሞ ሰአቴን አክብሬ በሚገባ እንደውም ቀደም አንዳንዴ የምልበት ሂደት ይሆናል ማለት ነው። ብዙ ነገሮችን ለማስተካከል ያው በጧት ሲሆን ሁሉ ነገር ጥሩ የሚሆንበት ሂደት አለ ማለት ነው። እና በዋናነት የእያንዳንዱን ይሄ እውቀት ልምድን ወይም ክህሎትን ደግሞ ለሰዎች የምናካፍልበትንም ሂደት በደንብ ተረድተን አውቀንና ገምግመን መንቀሳቀስ ይኖርብናል ማለት ነው። እና እያንዳንዱን ሂደት እንግዲህ በዚህ መልክ ነው የማከናውነው ማለት ነው። በዋናነት የምንሰራቸውን ስራዎችም ተገቢውን ጊዜና ሰዓት መጠቀም መስጠት ይኖርብናል ብዬ አስባለሁ በዋናነት ይህንንም ደግሞ ጥሩ በሆነ የአመለካከት ለውጥ መቀየር እና መገምገም ይኖርብናል ብዬ አስባለሁ። እና እያንዳንዱን የእውቀት ሂደትንም ስንመለከት እያንዳንዱን ሙያዊ ሂደቶችንም ተግባራዊ ለማድረግ ብዙ ነገሮችን ከግንዛቤ ውስጥ መክተት ይኖርብናል ብዬ አስባለሁ። እና ይሄንን እያንዳንዱን የሙያ ክህሎቶችንም ሆነ የሙያ ልምዶቻችንን በደንብ አስበን አቅረን እና አልመን የመነሳት ይኖርብናልና ከዚህ ጋር ተያይዞ እንግዲህ ፈጣን የሆነ የስራ ቦታ አካሄድንም ሆነ ለምንድን ማዳበር ለኛ የሚል ለኛ የሆነ ትልቅ ጥቅም አለው ማለት ነው። እና በዋናነት እንግዲህ ስናይ ከስራ ሂደት ጋር ወይም ደግሞ ማንኛውንም ስራ የምንሰራበት ሂደት በፍጥነት በሰአቱ ስንገባ ነው እንግዲህ ሁሉ ነገር ቅልጥብጥፍ ብሎ እዚህ የምናየው ወይም ደግሞ የምንሰራው ማለት ነው። ለምሳሌ በአጋጣሚ ሆኖ ወይም ደግሞ ሰው ሊያደርጉት የሚችሉት ያው የተለያየ የሶሻል ሚዲያዎችን ወይም ደግሞ የተለያዩ ኢንተርኔት ሂደቶችን እያየ እየተመለከተ በማህበራዊ ድረገፅ ሰአቱን ይፈጅና ወደ ሰዓት ሰዓት ሲያይ በቃ ረፍዶበት ያያል ማለት ነው። ከዛ ተፍ ተፍ ብሎ ቁርሱን እንኳን ሳይበላ በፍጥነት ይወጣና ወደ ስራ ቦታ ይገባል ማለት ነው። ስራ ቦታ ምንም ሳይረጋጋ ገና ያው በጠዋት ስለተቻኮለ የተለያዩ ነገሮችን ይሰራና ያው በተለያየ ሁኔታ በቃ ምግቡን እንኳን በደንብ ሳይበላ ምሳ ሰዓት የሚደርስበት ሂደት አለ ማለት ነው ወሳኝ የሆነ ቁርሱን እንኳን ሳይመገብ ማለት ነው። ይሄ እንግዲህ ከጊዜ አጠቃቀም ጋር ተይዞ ትልቅ የሆነ የሚመጣ ይህ ችግር ብለን የምናየው ነው ማለት ነው። እና እንደ አጠቃላይ ነገሮችን ለመቀየር እንግዲህ እኛም የምንቀሳቀስበትን ሂደት የምናየውን የምንሰማውን ነገር በጣም በተገቢው መንገድ ሊጠቅመን በሚችል መንገድ መረዳትና ማወቅ መገምገም ይኖርብናል ማለት ነው። እና እንደ አጠቃላይ ብዙ ነገሮችን የመቀየር እና የማወቅ የመተግበር ሂደት አለ ማለት ነው። እንደ አጠቃላይ ይሄ በሚገባ እንግዲህ የአሰራር ሂደታችን ውስጥ ልዩ የሚባል የእውቀት ማስፋፋት ሂደቶችን የምንጠቀምበት ዋናኝነት ሂደት አለና እንግዲህ ተገቢውን የስራ እድል ማመቻቸት ወይም ደግሞ የ ስራ ይባል የያዘነውንም ስራ ራሱ በሚገባ ማስቀጠል ላይ ተገቢውን ነገር መመርመርና መረዳት ይኖርብናል ማለት ነው። እና በዋናነት ብዙ ነገሮችን እንደመለወጥም ሆነ ብዙ ነገሮችን ለማሰብ የእያንዳንዱን ነገር ለማወቅ እና ለመረዳት ነው ማለት ነው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ። እንግዲህ ጥሩ ጊዜዎችን እያሳለፍን ነው እንግዲህ በጥያቄውም ሂደት ስናይ በቀን ስንት ሰዓት? ስልክ እጠቀማለሁ የሚል ጥያቄ ነው። በጣም ጥሩ እንግዲህ ስልክ እንግዲህ በቀን የምጠቀምበት ሰዓት እንደየሁኔታው ይለያያል ማለት ነው። እያንዳንዱ የማረጋቸው ሂደቶች አንዳንድ ጊዜ እስከ በቀን እስከ አስር ሰዓት እስከ አስራ ሁለት ሰዓት ልጠቅም እችላለሁ ሙሉ በሙሉ ማለት ነው። ቀኑ ሙሉ አንዳንድ ጊዜ ደግሞ በቀን ሁለት ሰዓት እስከ አራት ሰዓትም እንዲሁ ደግሞ ስድስት ሰዓት ብዙ ጊዜ ስድስት ሰዓት እጠቀማለሁ ማለት ነው። ይሄ የሚሆነው ደግሞ ዲዩፍ ያው ዝም ብሎ ነገር ላይ ምናምን ሳይሆን በሚገባ ስራ ላይ ነው ማለት ነው የምትጠቀምበት ማለት ነው። ብዙም ጊዜ ምክንያቱም ለምሳሌ አንዳንድ አሁን የምጠቀማቸው ሂደቶች ለምሳሌ የተለያዩ እንደዚህ አይነት የተለያዩ ብዙ ስራዎች በሚመጡበት ጊዜ በደንብ ስራዎቹን በተገቢ መንገድ ለመስራት። ጥሩ የሆነ ሂደትን ደግሞ የጊዜ ሂደትን በደንብ የምጠቀምበት ሂደት አለ ማለት ነው፤ እና ይህ ደግሞ ለኔ በጣም ትልቅ የሆነ ቦታ አለው ማለት ነው። እያንዳንዱን ነገር ስንመለከት ጥሩ የሆነ የችሎታ ሂደት ወይም ደግሞ እያንዳንዱን የእውቀት ደረጃን በተለየ መንገድ የምንጠቀምበት ሂደት አለ ማለት ነው። እንደ አጠቃላይ እና ብዙ ነገሮችን ስናይ በቀን ብዙ ሰዓታት ያው የምጠቀምበት ሂደት የሚኖር ያው እንዲሁ ደግሞ ዋና አስፈላጊ ለምን አይነት ነገሮች ነው በሚገባ ይሄን ሰዓት የምጠቀመው ማለት ነው። በዋናነት እና እንደ አጠቃላይ ጥሩ የሆነ የሰዓት አጠቃቀም ሂደትን በደንብ የማጎላበተው ደግሞ በደንብ ጥሩ በሆነ መንገድ የምንጠቀምበት ሂደት አለ ማለት ነው። እና ይሄን ደግሞ እያንዳንዱን ስንመለከት በጣም በዋናነት ጥሩ የሚባል የስልክ አጠቃቀም ሂደት እጠቀማለሁ ማለት ነው። እንግዲህ በቀን ስንት ሰዓት ትጠቀማለህ ለሚለው ሁሉ በደንብ ብዙ ነገሮችን በግንዛቤ ውስጥ በመክተት ከጊዜም አጠቃቀም አንፃር በሚገባ ስራዬን በማይነካ መንገድ ነው የምጠቀመው ስልኬን ማለት ነው። እና ያው በዚህ ሰዓት ብዙ ኢንፎርሜሽኖች ብዙ ነገሮች ባሉበት ሂደት ብዙ አታላይ ነገሮች ያሉበት ሂደት ነው ማለት ነው። አሁን ያለንበት ጊዜ እና ይሄንንም ታሳቢ አድርጌቼ ነው እንግዲህ በሚገባ የተለያዩ የአጠቃቀም ሂደቶችን የምትጠቀመው ማለት ነው። እና ብዙ ጊዜ ስናይ ጥሩ የሚባል የእውቀት ደረጃ ወይም ደግሞ የእውቀት ብልህነትን የምናይበትም ሂደት አለ ማለት ነው። እና ለእያንዳንዱ ጥያቄ ደግሞ ለእያንዳንዱ የእውቀት ምንነትና ሁኔታዎች በጣም በተገቢው መንገድ እያንዳንዱ ነገር በቀን በጣም ቀን ከቀን ጥሩ ነገሮችን ወይም ደግሞ የተሻሉ ነገሮችን የምጠቀምበት ሂደት አለ ማለት ነው። እና እኔ አንዳንዱን የአጠቃቀም ሂደቴን በሚገባ ተግባራዊ የማድረግበት ሂደት አለ ማለት ነው። እንደ አጠቃላይ የጠቅላላ ሪቼ ሳይና ብዙ ነገሮችን ለመለወጥ እና ብዙ ነገሮችን ለማወቅ እና ለመረዳት እንግዲህ የሚያስፈልጉን እያንዳንዱ መሰረታዊ የሚባሉ ነገሮች አሉ እና እንግዲህ እነሱንም በተገቢው መንገድ የምጠቀምበት ሂደት አለ ማለት ነው። እና እያንዳንዱን ነገሮችን ስንመለከት ደግሞ በእያንዳንዱ ይሄ ጊዜ ሂደት ወይም የሚል ጊዜ ስለዳ ብዙ ነገሮችን ከታሳቢነት አድርገን ብዙ ነገሮችን በተገቢ መንገድ የምጠቀምበት ሂደት አለ ማለት ነው። እና እያንዳንዱን ነገር ጥሩ በሚባል መንገድ የምንሰራበት ሂደት አለ። እና ይሄ ደግሞ ለእያንዳንዱ ነገር ወይም ደግሞ ለእያንዳንዱ ተጠያቂነት ብዙ ነገሮችን ታሳቢ አድርግተን መስራትና ማቀድ የኛ ግዴታ የሚሆንበት ሂደት አለ። እና እንደ አጠቃላይ ስንመለከተው በቀን የተወሰነ ሰዓታት እጠቀማለህ ማለት ነው። እና ያው ስራ በጣም ውጥረት ሲኖር ወይም ደግሞ በኦንላይን በኩል ስራዎች በጣም ሲደራረቡብኝ ነው ሰዓት የምፈጀው ማለት ነው። ብዙ ጊዜ ብዙ ሰዓታትን የምጠቀመው ነው ማለት ነው። እና አጠቃላይ እና ያው ስልካችንን የምንጠቀምበትን ደግሞ ብዙ ሰዓት የምናሳልፍበት ሰዓት በጣም ጥሩ ነገር ለኛም የሚጠቅም ለህይወታችን ጥሩ የሚባል ነገር ከሆነ በሚገባ ምንም ወደኋላ ወደፊት ሳንል በደንብ መጠቀም ይኖርብናል ብዬ ነው የማስበው እኔ እንደተረዳሁት ማለት ነው። እና እንደ አጠቃላይ ይህን ይመስላል ማለት ነው። እንግዲህ የጊዜ አጠቃቀሜ ሂደት ማለት ነው ጠቅለል አድርጌዬ ሳየው ይሄን ነው ማለት ነው። እንግዲህ ይሄን በሚገባ የምጠቀመው ማለት ነው። እና እንደ አጠቃላይ ጥሩ ነገሮችን ከጥሩ አስተሳሰብ ጋር ነው ማለት ነው። የሚገባኝ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንግዲህ ስገባ የስራ ጊዜ ጊዜው እንዴት ነው የሚል ጥያቄ ነው? በጣም ደስ ይለኛል እንግዲህ የስራ ጊዜ ሂደት እንግዲህ በተገቢው መንገድ መጠቀም ይኖርብናል ማለት ነው። እያንዳንዱን ስራ ስንሰራ ግድ የትኛው ያዋጣኛል የትኛው ጥሩ አይደለም የሚለውንም ይህንንም በተገቢው መንገድ ማየት እና መረዳት ይኖርብናል ማለት ነው። እና እያንዳንዱን ነገሮች በተሻለ መንገድህ ለመጠቀም ወይም ደግሞ በጥሩ መንገድህ ለመጠቀም የሚያስፈልጉትን ብዙ የመስፈርት ብለን የምናሟላቸው ነገሮች በደንብ ማየት እና መገምገም ከእኛ የሚጠበቅ ነገር ነው ማለት ነው። እና ይሄንንም ደግሞ በሚገባት ታሳቢ አርግተን ጥሩ በሆነ መንገድ መጠቀም ይኖርብናል ማለት ነው። እና በዋናነት እንግዲህ የስራ ጊዜ እንዴት ነው የሚለው በጣም ጥሩ በሚባል መንገድ እንግዲህ ስናይ የአንዳንዱ የስራ ሂደት ጥሩ ገቢንና ጥሩ የተሻለ ውጤትን የሚያመጣልን የሚሆንበት ሂደት አለና ይሄንንም ደግሞ በደንብ ታሳቢ አርጊተን ጥሩ በሆነ መንገድ በሚገባ መጠቀም ይኖርብናል ማለት ነው። እያንዳንዱን ስናይ ይለኛ በጣም ስንት መሰረታዊና ወሳኝ የሚባሉ ነገሮችንም የሚገባ መተግበርና ማወቅ ይኖርብናል ማለት ነው። እና የስራ ጊዜን እንግዲህ በአግባቡ መጠቀም ደግሞ የአጠቃቀሚ ምትታችንን እንዴት ነው የምትጠቀመው የሚለው በደንብ ጥሩ አርጌቼ እኔ የምጠቀመው ማለት ነው። በነገራችን ላይ እያንዳንዱን የህይወት ሂደትን ደንብ የሄድኩበት ሂደት ስላለ ያንን በሚገባ የተረዳሁበት ብዙ ነገሮችን እየተረዳሁ ያለሁበት ሂደት ስራ አለ ይሄንን በደንብ ታሳቢ አርጊቼ የምንቀሳቀስበት ሂደት አለ። ወዴት ቴት ተነስቼ ቴት እንደምሄድ በደንብ እያሰላሁበት ባለበት ሂደት ነው። እና እያንዳንዱን የእውቀት ሂደቶችን እና የማስተዋል አስተሳሰቦችን በተገቢው መንገድ የምትጠቀሙበት እና የተሻለ ልምድና ተጽዕኖ የማሳድርበት ሂደት በራሴ ላይ ያለ ማለት ነው። እና ይሄ ደግሞ ለኔ ትልቅ የሆነ የመፍትሄ አካል የሚሆንበት ሂደት አለ ማለት ነው። ጠቅለል አድርገን ስናየው እና እያንዳንዱን ነገር ስንመለከት ብዙ ነገሮችን ከእኛ ዘንድ ታሳቢ አርጊተን በሚገባ ማወቅና መረዳት ይኖርብናል ማለት ነው። እንደ አጠቃላይ እያንዳንዱን የእውቀት ሂደት ወይንም ደግሞ የእውቀት ጥግ ብለን የምናስበውን በጣም ጥሩ የሆነ መንገድ አልመንና አቅደን የምናይበት ሂደት አለ ማለት ነው። ብዙ ነገሮችን ስንመለከት እንግዲህ ለእያንዳንዱ የእውቀት መነሻና መጀመሪያ ማለት ነው ብዙ ነገሮች የሚቀየሩበት ሂደት አለ እና እያንዳንዱ የእውቀት መተግበሪያ ማለት ነው። ብዙ ነገሮችን የምናይበት ይላል አለው አምስተኛ በስልካችን የምናያቸው ነገሮች አሉ ከመጽሐፌ የምናነበው እንዲሁም የጊዜ አጠቃቀማችንን በብዙ መንገድ ማየት እንችላለን በነገራችን ላይ የጊዜ አጠቃቀምን የትኛውንም መጽሐፍ ምናምን ማንበብ አይጠበቅብንም ብዬ ነው። እኔ የማስበው ሞት የሚያውቀው ጊዜያችንን እንዴት መጠቀም እንዳለብን የሚገባ ከራሳችን መማር እንችላለን። ማንነው ለምሳሌ የሆነ ታክሲ ይዘን ለሚሄድ ፈልገን የሆነ ቦታ ላይ ጥሩ የሆነ የስራ ገቢ የምናገኝበት ቦታ ላይ ይሄ በሰአቱ ድረስ ተብለን ታክሲ አጋጣሚ ሰዓት አለ ሰዓት ወጥተን ወይ ደግሞ አርፍረን ወጥተን ታክሲ መጨናነቅ ኖሮ በሰአቱ ሳንደርስ እንቀር በቃ በእኛ ምትክ ሌላ ሰው ገብቶ ያንን የስራ ሂደት ሲሰራ ስንመለከት ትልቅ የሆነ የጊዜ ማባከን ነው ወይም ደግሞ ጊዜን ማጋባባት መጠቀም ምን አይነት ዋጋ እንደሚያስከፍልን በዝቼ እንኳን ራሳችን በራሳችን መረዳት የምንችልበት ሂደት አለ ማለት ነው። እና ብዙ ነገሮችን ማየት እንችላለን ማለት ነው። ከጊዜ አጠቃቀም አንፃር እና እያንዳንዱን የእውቀት መስፈርቶችን ደግሞ በተገቢው መንገድ ማየት መመልከት የምንችልበት ሂደት አለ ማለት ነው። ጠቅለላ እርግተን ስናይ እና አንድ አጠቃላይ ለእያንዳንዱ ነገር ለእኛ ተጠያቂ መሆኑ ነው እኛ ራሳችን እንደመሆናችን መጠን ብዙ ነገሮችን ታሳቢ አድርግተን የምንንቀሳቀስበት ሂደት አለ ማለት ነው። እና እንዳ ጠርቅም ማርገትን ስናይ እያንዳንዱን የስራ ጊዜ እና አሁን ደግሞ የስራ አጠቃቀም ሂደት በተገቢው ነገር ማስተዋል እና በተራቀቀው መንገድ መስራት ይኖርብናል ማለት ነው። እና እንደ አጠቃላይ የስራ ጊዜን በደንብ በአግባቡ መጠቀም የሚችልበትን ሂደት ስላለ የአንዳንዱን የክህሎት ሂደት በጣም በተገቢው መንገድ የጊዜያችንንም ሆነ እያንዳንዱ የህይወት ክፍላችንን መጠቀም ኖሮብናል ማለት ነው። እንደተረዳሁት ማለት ነው

እሺ በጣም ጥሩ እንግዲህ ወደ እያንዳንዱ የጥያቄ ሂደቶች በጣም ጥሩ እና በጣም አሪፍ ናቸው ማለት ነው ብዙ ጥያቄዎች በጣም የተመቹኝ ነው ማለት ነው። እና ደስ የምል ቆይታ እያሳለፍን እንገኛለን ማለት ነው። እያንዳንዱ ጥያቄዎች በጣም ከህይወታችን ጋር ግንኙነት ያላቸው ጥያቄዎች እንደ መሆናቸው በጣም በጣም ጥሩ የሚባል ሂደትን የምናከናውንባቸው የእውቀት ሂደቶችን ናቸው ማለት ነው። ጠቅላል አድርገን ስናይቸው እና እንደ አጠቃላይ በሚገባ እነኚህን ሂደቶች መጠቀም እና መገምገም በጣም ይጠበቅብናል ማለት ነው። እና በብዙ መንገድ ስናይ ይሄ በእኛ ጥሩ የሆኑ የአጠቃቀም ህደቶችን በሚገባ መጠቀም እና መገምገም ይኖርብናል ማለት ነው። እና ያው የእያንዳንዱን የጥያቄ ሂደትም ስናይ አሪፍ የሆነ ሂደት አለው ማለት ነው። እንግዲህ ይሄንንም ጥያቄ ስለ ቃ ቁጥጥር አደርጋለሁ ይሄንንም ጥያቄ ነው። በጣም ጥሩ እንግዲህ ያው የቁጥጥር በደንብ በደንብ የሚገባ ነው ማለት ነው። የማደርገው እያንዳንዱን የስራ ሂደትም ስመለከት በጣም ጥሩ በሆነ መንገድ ያከነወንኩ ያለሁበት ሂደት አለ። እና ልዩ የሆነ የማስተዋል ሂደት እና እያንዳንዱን የእውቀት ሂደቶችንም በተገቢው መንገድ ለመተግበር የሚሞክርበት ሂደት አለና እንደ አጠቃላይ ጥሩ የሆነ የንግግር ሂደቶችን እንዲሁም ደግሞ የማስተዋል ክህሎቶችን በሚገባ የምትጠቀምበት ሂደት አለ ማለት ነው። እና በዋናነት ብዙ ነገሮችን ከልብ ሆነን ማየት ይኖርብናል ብዬ አስባለሁ እያንዳንዱን ነገር ማለት ነው። ምክንያቱም ጥሩ የሚባል የእውቀት መተግበሪያ ወይም ደግሞ እያንዳንዱን የእምሮአችንን ሂደትም የሚሄድበትን የእውቀት ሂደት በደንብ ተረድተን ማወቅ ይኖርብናል ማለት ነው። እና የእቃ ቁጥጥር ሳደርግ እንግዲህ ያው የተለያዩ እቃዎች በተለያየ ሰዓት ይደርሳሉ። በዚህ ጊዜ ላይ እንግዲህ በጥንቃቄ እቃዎቹን የምከታተልበት ሂደት ነው ዋነኛው ማለት ነው። ምክንያቱም የእቃዎቹ ጥራት ሊጎድላቸው ይችላል እንዲሁም ደግሞ ብራንዳቸው ያለፈ የዘመን ሂደታቸው ኤክስፓይርድ ያደረጉ አጋጣሚ ሊገቡ ይችላሉ እነዚህን ነገሮች በደንብ ጥንቃቄ አድርጌ የማየበት ሂደት ይኖራል ማለት ነው። እንዲሁም ደግሞ የተበላሹ እቃዎች አጋጣሚ ሊገቡ ስለሚችሉ እነሱንም በተገቢው መንገድ የምጠነቀቅበት ሂደት አለ ማለት ነው። እና በዋናነት እንግዲህ ብዙ ነገሮችን ታሳቢ አድርጊቼ የእውቀት ሂደቶችን በደንብ በተገቢው መንገድ የማከናውንበት ሂደት አለ ማለት ነው። እና እንግዲህ ይሄ ጠቅለል አድርጊተን ስናየው ያው የእቃ ቁጥጥር በጣም ማድረግ በጣም ተጠያቂ የመሆን ሂደትን በደንብ ተጠያቂነትን በሚገባ ማየት እና መገምገም ይኖርብናል ማለት ነው። እና ይሄንንም ታሳቢ አድርገን በሚገባ መረዳት ይኖርብናል ማለት ነው። የእቃ ቁጥጥር የማድረግ ሂደታችን በጣም በተወሰነ እውቀት ብቻ ሳይሆን በጣም ጥንቃቄ በተሞላበት ነገር ነው እንግዲህ በሚገባ መስራት ያለብን ማለት ነው። እንደ አጠቃላይ ጠቅላላ አርጊትን ስናየው እና ይህንን በተገቢው መንገድ ማከናወን ይኖርብናል ማለት ነው። እንግዲህ ጠቅለል አድርጌቼ ሳየው ይሄንን ይመስላል ማለት ነው። እንደ አጠቃላይ እና ብዙ ነገሮችን ከግንዛቤ ውስጥ ከትን ብዙ እውቀቶችን መሸመት ወይም ደግሞ እውቀቶችን ማካበት በጣም ትልቅ የሆነ ጥቅም አለው ብዬ ነው የማስበው እና ጠቃላይ አድርገን ስናየው ይሄን ይመስላል ማለት ነው። እንደ አጠቃላይ በሚገባ ጥቅም እያንዳንዱን ነገር በሚገባ ውጤት የምናገኝበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ ይህን ይመስላል እንግዲህ የእቃ ቁጥጥር ሂደታችን አንዳንዴ ከእቃ ቁጥጥር ጋር ተያይዞ ለምሳሌ በጣም ብራንዱ ሌላ የሆነ ወይም ደግሞ አብሮ የተቀላቀለኝ ከብዙ ጊዜ ከምንረከበው የእቃ ካምፓኒ እቃ ወይም ደግሞ የድርጊት አከፋፋዮች እቃ ማለት ነው። ከእሱ ጋር የተቆራኘ መስሎ ሌላ ምኑንም የማንይዘው አጋጣሚ የተሳሳተ እቃ ቢገባ እንኳን ፎርጅድ እንኳን ቢገባብን የማንጠይቀው ወይም ደግሞ የትኛውን አካል እንደምንይዝ እንኮን የማናውቀው የድርጅት ሂደቶች አልፎ አልፎ በመሃል ሊገቡ ስለሚችሉ እነኚህንም እቃ ስናወርድ በደንብ መጠንቀቅ ይኖርብናል ማለት ነው። እና እንደ አጠቃላይ ይሄን ታሳቢ አድርገን መጠቀም ይኖርብናል ማለት ነው። እና በብዙ መንገድ እንግዲህ ይሄንን ጥሩ የሆነ ጥንቃቄ ማድረግ ለእኛ መሰረት የሚሆንበት ሂደት አለ ማለት ነው። እና ነው እና እንደ አጠቃላይ ይሄን ይመስላል ማለት ነው። የቃ ቁጥጥር ሂደታችን

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ እንግዲህ የትርፍ ጊዜ ማሳለፊያዎች ምንድን ናችሁ። የምል ጥያቄ ነው በጣም ጥሩ እንግዲህ ያው የትርፍ ጊዜ ማንኛውም የስራ ሂደት እንግዲህ አልፎ አልፎ ቢሆንም በተወሰነ መንገድ እንግዲህ ትርፍ ጊዜ የሚያሳልፍበት ሂደት አለና ይሄንን እንግዲህ ታስመልክቶ የትርፍ ጊዜን እንግዲህ በሚገባ የማይበት ወይም ደግሞ የምትተገብርበት ሂደት አለ ማለት ነው። እንግዲህ ትርፍ ጊዜን ስንመለከት በዋናነት እንግዲህ እያንዳንዱን ስራዎችን ለመተግበር ስናስብ ወይም ደግሞ ብዙ ነገሮችን ለማድረግ ስናስብ የተሻለ ጊዜን ማለት ነው የምንፈልገው ወይም ደግሞ ለእያንዳንዱ ከስራችን ጎን ለ ጎን እንግዲህ አሪፍ የሆነ የራሳችንን ጊዜ የምናሳልፍበት ወይም ደግሞ ከራሳችን ጋር ራሳችንን የምናዳምጥበት ጊዜ ማለት ነው እንግዲህ ያው ብዙ ጊዜ የማሳልፍበት ጊዜ ያው የትርፍ ጊዜ ማሳለፊያ ማሳለፊያ እንግዲህ በሚገባ የተለያዩ አንዳንድ በተወሰነ መንገድ የእውቀት የሚገነቡ ወይም ደግሞ አይምሮአችንን በጣም ሊያሳድጉ በሚችሉ ነገሮች ላይ ሁለተኛ ላይ ደግሞ ያው ሊያዝናንኝ በሚችሉ ነገሮች ላይ የማሳልፍበት ሂደት አለ። ሶስተኛ ላይ ደግሞ ስንመለከት ከማህበረሰቡ ጋር ያለኝን ሂደት በደንብ የማይበት ሂደት አለ ማለት ነው ማህበረሰቦቹ በጣም ጥሩ ጥሩ የሚባሉ ሰዎችን ከእነሱም ልምድ የምቀስምበት ብዙ ነገሮችን የሚማርበት ሂደት አለ እና ያው ብዙ ጊዜ ለመማር በጣም ዝግጁ ነኝ ማለት ነው ብዙ ነገሮች ለማወቅ በጣም ጥረት የማደርግበት ሂደት አለና ከዚህ አንፃር እንግዲህ ያው የተገቢውን የሆነ የ ለመማር ዝግጁ ሆኖ እንግዲህ ብዙ ነገሮችን የማሳውቅ ሂደት ይኖረዋል ብዬ አስባለሁ እና እንግዲህ ያው እንዳልኩት ያው ብዙ ነገሮችን የማየበት ሂደት አለ ማለት ነው። ለምሳሌ ከማንበብ ጋር ተያይዞ ከእኔ ጋር አብሮ የሚሄዱ ከትክክለኛ ከህይወት ታሪክ የተጻፉ ከራስ የህይወት ታሪክ ማለት ነው ከተኖረ ህይወት የተጻፉ መጽሐፎችንም በደንብ የማየበት ሂደት አለ እንዲሁ ደግሞ ከዛም አለፍ ሲል ወደ ተለያዩ ማህበረሰቦቹ ዘልቄ ጥሩ የሆነ ይሄ ሂደት የሚኖሩ ሂደቶች ወይም ደግሞ የተሻለ ህይወት የሚኖሩትንም ሰዎች አያለሁ እመለከታለሁ ብዙ ነገር እጠይቃለሁ እንዲው ደግሞ በሚገባ ደግሞ በህይወት ደረጃ ወረድ ብሎ የሚኖሩ ሰዎችን በደንብ የማየበት ሂደት አለ ማለት ነው። እና ይሄ ደግሞ በጣም ጥሩ የሆነ እውቀት የማገኝበት ወይም ደግሞ የምሰበስብበት ሂደት ነው ብዬ ነው የማምነው ምክንያቱም ለእያንዳንዱ ነገር ተጠያቂ የምንሆነው ሂደት ከእያንዳንዱ ነገር እሳቤና እምነት ታይቶ ነው ማለት ነው። እና እያንዳንዱን ነገር በተገቢው ልክ መረዳትና ማወቅ ይኖርብናል ማለት ነው። እና እንደ አጠቃላይ ጥሩ የሆነ የአስተሳሰብ ለውጥ እንዲኖር የማድረግ ሂደቱ በጣም ወሳኝ እና መሰረታዊ የሚባሉ መሰረቶች አንዱ ነው ማለት ነው። ምክንያቱም እያንዳንዱ ነገሮች በተገቢው መንገድ ለማስኬድ ወይም ደግሞ በተሻለ መንገድ ለማድረግ እያንዳንዱን ሂደት የሚገባ የእያንዳንዱን የሙያ ሂደቶች ደግሞ የልምድ ሂደቶች በደንብ የምናይበትና የምንረዳበት ሂደት አለ ማለት ነው። እና እንደ አጠቃላይ ጥሩ የሆነ ግንዛቤ እንዲኖረን የምናደርግበት ሂደት አለ ማለት ነው እና እያንዳንዱን የጊዜ ሂደት ወይም ደግሞ የእያንዳንዱን የሙያ ሂደት ወይም የእውቀት ደረጃ በተገቢው መንገድ እንግዲህ የምናሳልፍበት ሂደት አለ ማለት ነው። እና እንደ አጠቃላይ ብዙ ነገሮችን ታሳቢ አርግተን የምንሰራበት ሂደት አለ ማለት ነው እና በእያንዳንዱ ነገር በጥያቄነታችን የሚሰፋበት ሂደት ስለሚኖር ብዙ ነገሮችን ከህይወታችን ጋር አገናኝተን መመልከት ይኖርብናል ብዬ አስባለሁ እና ያው እያንዳንዱ የምናሳልፍበትን ጊዜ ወይም ደግሞ የትርፍ ጊዜያችንን በተገቢው መንገድ ላይ ብናወልፍ ብዙ ነገሮችን የምንማርበት ሂደት አለማነው ግዴታ ጫጫታ ሳቅ ጨዋታ ምናምን መሆን የለበትም ብዬ የማስበው። ምክንያቱም ለምሳሌ አንድ ሰው ችግር ሄደን ጠይቀን እንኳን እሱን ቢያንስ በንግግር እንኳን በሀሳብ ደረጃ እንኳን የተሻለ ነገር ብዙ ነግረው በጣም ትልቅ የሆነ የአእምሮ ደስታ ነው። የሚያገኘው ያ ሰው እና ይሄንንም የታሳቢ አርግተን መንቀሳቀስ ይኖርብናል ማለት ነው። እና የምናሳልፈው የትርፍ ጊዜ ሂደት በሚገባ በዚህ ልክ ብንጠቀም የተሻለ ይሆናል ብዬ ነው የማስበው እኔ እንደተረዳሁት ማለት ነው። አና አንደ አጠቃላይ ይህን ይመስላል ማለት ነው። ጠለቅ ብለን ስንመለከተው እንደ አጠቃላይ ይሄ ነው።

እሺ በጣም ጥሩ ወደ ቀጣዩ ጥያቄ እንግዲህ ስንገባ ያው ብዙ ነገሮችን እያነሳን ነው ብዙ ጥያቄዎችን እየተመለከትን ነው ማለት ነው። እና እንግዲህ ወደ ቀጣዩ ጥያቄ ስገባ ዛሬ የመጀመሪያ ምግብ ምንድነው? የሚል ጥያቄ ነው በጣም ጥሩ እንግዲህ በጣም አሪፍ የሆነ ጥያቄ ነው። እንግዲህ ዛሬ የመጀመሪያ ምግቤ አሪፍ የሆነች ጥብስ የሆነች ምስር ክክ ነው ማለት ነው የተመገቡት ምስር ነው ማለት ነው። የተመገቡት አሪፍ የሆነች ጥብስ ማለት ነው። እንግዲህ ያው በሚገባ አሪፍ አርግቼ የሰራኋትን ነው በሚገባ የተመገቡት ማለት ነው። እና ያው ብዙ ጊዜ የተለያየ ምግብ ስንመገብ ብዙ ነገር የምናይበት ሂደት አለ ማለት ነው። በእያንዳንዱ የሂደት ውስጥ በስራ ሂደት ውስጥም ሊሆን ይችላል። በትምህርት ሂደት ውስጥም ሆነ በእያንዳንዱ የህይወት ውጣ ውረድ ውስጥ ብዙ ነገር የምናሳልፍበት ሂደት አለ ማለት ነው። እና ከዚህ ጋር ተያይዞ ትልቅ የሆነ የጊዜና የሰዓት አጠቃቀምም ተያይዞ ለእያንዳንዱ የ አመጋገብም ሂደት እንግዲህ ጥሩ ጊዜን ማሳለፍ ይኖርብናል ማለት ነው። ለስራው ሁሉ እንደምንታትረው በሚገባ ለምግብም አሪፍ የሆነ ጊዜ ሰጥተን የተወሰነች ጊዜ ብትሆንም በሚገባ እሷን ተግባር ላይ ማዋል ይኖርብሃል ማለት ነው። ምክንያቱም የትኛውንም ስራ ብንሰራ ከእኛ ጤና ጋር ነው አብሮ ሊጣጣም የሚችለው። እንጂ እኛ የሆነ ችግር ኖሮብን እኛ ስራ በጣም አሪፍ ቢሆን ያን ያህል ቱል ሊሆን የማይችልበት ሂደት አለና ከጤናችንን ጎን ለጎን ሀብታችንም የማካበትም ሆነ እድገታችንን የማጎልበት ሂደት ከጤናችን ጋር ተያይዞ ሲሆን በጣም ጥሩ የሆነ ወጥ የሆነ ሂደት ይኖረዋል። ብዬ አስባለሁና እንግዲህ እንደ አጠቃላይ ይሄንን ይመስላል ማለት ነው። ብዙ ነገሮችን ስናይ እና እንደ አጠቃላይ የምናየው የለ እያንዳንዱ ነገር በሚገባ ብዙ ነገሮችን የምንቀይርበት እና የምናይበት ሂደት መኖር አለበት ማለት ነው። ለእያንዳንዱ እውቀትም ደግሞ ደረጃ ብዙ ነገሮችን ተገቢ አርግተን መልካም የሆነ የህይወት ጉዞንም ለመጓዝ እያንዳንዱን የሙያ ክህሎትን በደንብ መማርና ማወቅ መተንተን ይኖርብናል ማለት ነው። እና እንደ አጠቃላይ ይህንን ተግባራዊ የማድረግ ሂደቱ ላይ በጣም ጥሩ ጊዜን ማሳለፍ እና የመካከብ ሂደታችንንም በሚገባ መጠበቅ ይኖርብናል ማለት ነው። እና ለእያንዳንዱ ነገር ብዙ ስራዎችን እንደመስራታችን ወይም ደግሞ ብዙ ሂደቶችን እንደማሳልፋችን ሂደት በጣም በተሻለ መንገድ ጥሩ ነገር ሰርተን ብናልፍ የተሻለ ሂደት ይኖራል ማለት ነው። እንዲሁም ደግሞ ለእያንዳንዱ ማህበረሰባችን በሚገባ የአመጋገብ ሂደትን በደንብ ብናስተምርና ብናሰለጥን የተሻለ ለውጥ ሊመጣ ይችላል ብዬ አስባለሁ። ምክንያቱም ባለማወቅ ብዙ ስህተቶች ያመጋገብ ስህተቶች ላይ ይሄ ሰዎች በጣም በብዙ መንገድ ጤናችን የሚታወክበት ሂደት አለና ይሄም እንግዲህ ትልቁ የሆነ የግንዛቤ እጥረትም የምታይበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ በሚገባ ጥሩ የሆነ የሞያ ክህሎትንም በደንብ ተረድተንና አምነንበት መንቀሳቀስ ይኖርብናል ማለት ነው። ለብዙ ነገር እንግዲህ መፍትሄ የሆነውን እያንዳንዱን የውቀት ደረጃ በደንብ ማወቅና መረዳት ይኖርብናል ማለት ነው። እና እንደ አጠቃላይ ጥሩ የሚባል የእያንዳንዱን የሙያ ሂደቶችን በደንብ ተንትነን የምናይበት ሂደት አለ ማለት ነው። እና ለእያንዳንዱ ሂደት በጣም ጥሩ የሚባል ግንዛቤና እውቀትን መያዝ ይኖርብናል ማለት ነው። እና እንደ አጠቃላይ እንግዲህ ይህ እነኚህ ሂደቶች በጣም በብዙ መንገድ ብዙ ነገሮችን የምናይበት ሂደት ስላለ በእያንዳንዱ የሙያ ዘርፍ ለእያንዳንዱ እውቅና የምናይበት ወይም ደግሞ እውቀትን በደንብ የምንጨብጥበት ሂደት ማለት ነው። ብዙ ነገሮች ታሳቢ አድርግተን የመንቀሳቀስ ሂደት ይኖርብናል ማለት ነው። እና ለብዙ ነገሮች እንግዲህ ጥያቄ ምላሽ የምንሰጥበት እና እኛም በተገቢ መንገድ የምንማርበት ሂደት መኖር አለበት ማለት ነው። እንደ አጠቃላይ የጠቅለል አርግተን ስናየውና ይሄን ይመስላል። እንግዲህ ለእያንዳንዱ የምንመገበው ምግብ በጣም ትልቅ የሆነ ጥንቃቄ ልናደርግ ይገባናል ማለት ነው። እና ብዙ ጊዜ ያው የምንመገበው ምግብ ለተሻለ ለውጥ የምናይበትና የምንተነትንበት ሂደት መኖር አለበት ማለት ነው። እና እንደ አጠቃላይ ይሄን ይመስላል እንግዲህ ጠለቀ ብለን ስናይ ማለት ነው። እና ብዙ ነገሮችን ታሳቢ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ አዲስ ቴክኖሎጂ መማር ትወዳለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ አዲስ ቴክኖሎጂን በሚገባ መማርና ማወቅ በጣም ደስ ይለኛል ማለት ነው። እንግዲህ አዲስ ቴክኖሎጂን ስንመለከት ብዙ ነገሮችን የምንቀይርበት ብዙ ነገሮችን የምናውቅበት ብዙ ነገሮችን የምንማርበት ሂደት አለ ማለት ነው። እና አዲስ ቴክኖሎጂ እንግዲህ በጣም ብዙ ነገሮችን ቅድሚያ አውቀን እንደንረዳ ወይም ደግሞ ቅድሚያ ብዙ ነገሮችን ታሳቢ አድርግተን እንድንሰራ የሚረዳን ሂደት ነው ማለት ነው። አዲስ ቴክኖሎጂን ስንመለከት ያው እያንዳንዱ አዲስ ቴክኖሎጂ ሲመጣ አንድም የማጥፋት ሂደት ይኖረዋል አንድ ደግሞ በጣም በልዩ ጥበብ እና በልዩ ድንቅ የሆነ ሂደት በጣም ሰዎች በቀላሉ ወደ ሀብት ማማ የሚወጡበትም ሂደት ይኖረዋል ማለት ነው። ምክንያቱም አዲስ ነገር በተፈጠረ ቁጥር ያ አዲስ ነገር በሚገባ ወደ ስራ ላይ ሲውል በተወሰነ መንገድ ነው የሚውለው ማለት ነው። ምክንያቱም ብዙ ሰዎች የኖራቸው ብዙም እያንዳንዱ የተለያዩ ካምፓኒዎችም ድርጅቶችም አይኖራቸውም ማለት ነው ያ ነገር ምክንያቱም ያ ነገር እስቲ በቅድሚያ መታየት አለበት የሚለውን ሂደት ሂደት አለ ከዛም በኋላ ከታየ በኋላ ነው። እንግዲህ በሚገባ አዲስ ቴክኖሎጂ እንግዲህ የሚመለከት ወይም ደግሞ የሚሰሩበት ማለት ነው ለእያንዳንዱ ሂደት ደግሞ በእያንዳንዱ የእውቀት ደረጃ ብዙ ልናስባቸውና ልናሳካቸው የምንፈልጋቸው ነገሮች ለእያንዳንዱ ሂደት ማለት ነው ብዙ የእውቀት ሂደቶችን የምንመለከትበት ሂደት አለ እና ለእያንዳንዱ ጥያቄ እንግዲህ ምላሽ የሚሆንበትም ሂደት አለ ማለት ነው። ከአዲስ ቴክኖሎጂ ጋር ስናያይዘው ስናየው ማለት ነው እንግዲህ ያው በጣም አዳዲስ ፈጠራዎችን ስንመለከት ብዙ ጊዜ የተሻለ ለውጥ የተሻለ ለውጥ ነው በየጊዜው የሚመጣው ማለት ነው ምክንያቱም አንዱ ከነበረበት ትንሽ አንድ እርምጃ ከፍ በው የሚመጣ የቴክኖሎጂ ሂደት ነው ማለት ነው። ያ ደግሞ በጣም ጥሩ ጥቅሞች ይኖሩታል አላስፈላጊ ጉዳቶችም ሊኖሩት የሚችሉበት ሂደት አለ ማለት ነው። ይሄንንም እንግዲህ ከግንዛቤ ውስጥ ከተን ለየትኛውም እንቅስቃሴ መጠቀም ይኖርብናል ብዬ አስባለሁ። ምክንያቱም ብዙ ነገሮች ስናይ እውቅና እንዳላቸው ሁሉ እውቅናቸው አንዳንዴ በጣም የገነነ ሆኖ ከሚታሰበው በላይ ስህተት የሚሆንበት ሂደት አለ እና ይህንንም ደግሞ በጥሩ መንገድ ልንፈተው ወይም ልንረዳው ይገባል ማለት ነው። እና ለእያንዳንዱ ሂደት በጣም ዋስትና ለራሳችን መሆንና መጠበቅ ይኖርብናል ብዬ አስባለሁ ማለት ነው። እና ከዚሁ ጋር ተያይዞ እንግዲህ ያው እንዳልኩት የቴክኖሎጂ ሂደቱ ነው ወይስ ደግሞ አሁን ባለበት የቴክኖሎጂ ግዝፈት በጣም ብዙ ነገሮች ከምናስበው በላይ እየፈጠኑና ለእኛ እርዳታ እየሆኑን በፍጥነት እየመጡልን ነው ማለት ነው እንግዲህ ያው እነኚህ የቴክኖሎጂ ሂደቶችም የሚገባ ልንገለገልባቸው እንችላለን ወይ ደግሞ ልንገለገልባቸው ይገባል ማለት ነው። ምክንያቱም ለእያንዳንዱ ነገር ያው ሰውን የሚተኩ ሂደቶች ቢኖራቸውም እንግዲህ ሰውን የመተካት ሂደት ብቻ ሳይሆን በሚገባ እነሱን የለመደውን ደግሞ እነኚህን የአርቲፊሻል ኢንተርጀንቶችን ደግሞ ኤአዮችን ተመልክተን የቴክኖሎጂ ሂደቶችን ለምሳሌ ስናይ እነሱን በሚገባ አሁን እነሱ ጋር ያለንን ቁርኝት ወይም ደግሞ እነሱ እንዴት መሄድ እንዳለባቸው ወይም ደግሞ እንዴት አድርግተል ልንጠቀምባቸውም እንደምንችል ከገባን በትንሽ ጊዜ ውስጥ ልዩ የሆነ ለውጥ የምናሳይበት ሂደት ይኖራል ማለት ነው። ምክንያቱም ለእያንዳንዱ ነገር ቴክኖሎጂ አዲስ ቴክኖሎጂ መጣ ወይም ደግሞ አዲስ ስራ መጣ እንጂ እንዴት መጠቀም አለብን የሚለውን በጊዜ ሒደት ነው የሚገባው ማለት ነው። ማንኛውም ሰው እና ይሄንን ደግሞ ቀድሞ የተረዳና ያወቀ ጥሩ ነገር ላይ የሚደርስበት ሂደት አለ ማለት ነው። እና ያው እንደ አጠቃላይ ይሄንን ይመስላል ማለት ነው ጠቅለል አድርገን ስናያቸው ለእያንዳንዱ ጥያቄዎች ምላሽ የሚሆኑበት ሂደት አለ ማለት ነው። እና በዋናነት ያው ብዙ ነገሮች ከግንዛቤ ውስጥ የሚገቡበት ሂደት አለ ማለት ነው እና አዲስ የቴክኖሎጂ ሂደት ብዙ ጥቅሞችን እና ብዙ አገልግሎቶችን የሚሰጥበት ሂደት አለ ማለት ነው። ጠቅለል አድርገን ስናየው እና አንድ አጠቃላይ ጥሩ የሚባል የቴክኖሎጂ ሂደቶችን በደንብ የምንገመግምበት እና የምንረዳበት ሂደት አለ ማለት ነው። እና እንደ አጠቃላይ ብዙ ነገሮች ወይም ደግሞ የተለያዩ አሁን ላይ በቲክኖሎጂ በጣም የላቁ ነገሮችን ስንመለከት ብዙ እውቅና ያላቸው ነገሮችን እናያለን ማለት ነው። እና እንደ አጠቃላይ በሚገባ ልዩ የሆነ እውቀት የማሳደግ እና የተግባራዊ የማድረግ ሂደት በጣም መኖር አለበት ማለት ነው። እና እንደ አጠቃላይ በሚገባ ሂደቶቹ ይህን

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንግዲህ ስንገባ ብዙ ጥያቄዎችን እንግዲህ የተነሱ ብዙ ነገሮችን እያየሁ ብዙ ነገሮችን እየተረዳሁ ያለሁበት ሂደት አለ ማለት ነው። እና ያው ወደ ጥያቄውም ስገባ ቅድም ስም አለህ የሚል ቅጽል ይቅርታ ቅጽል ስም አለህ የሚል ጥያቄ ነው ማለት ነው? እንግዲህ ያው ቅጽል ስም እንግዲህ በሚገባ ቅጽል ስም አለኝ ማለት ነው። በተለይ ገጠር ባለውበት አሁን አንክዋን ያው የለም ማለት ነው በተወሰነ በልዩነት ሂደት ላይ ቅጽል ስም በሚገባ አለኝ ማለት ነው። ስለ ቅጽል ስም እንግዲህ ስናይ ያው እንግዲህ ቅጽል ስሜ ማሩ የሚል ነበር ማለት ነው። እንደእውነቱ በጣም ቅጽል ስሜ በጣም የሚገርም ነበር ማለት ነው። እንግዲህ ያው ማሩ ብለው ነበር ይሄን የሚጠሩኝ ይሄንንም ደግሞ ያሉኝ ትልቅ የሆነ ምክንያት አለ ማለት ነው። ምክንያቱንም ያው በተወሰነ መንገድ ልግለጸውና ያው ምክንያቱ በዋናነት እንግዲህ ማሩ ያሉኝ ምክንያት በሚገባ እንግዲህ በልጅነቴ በጣም በልጅነቴ ማር ብዙ ሰዎች እንዳንዱ በየቄያቸው ሲቆርጡና የንብ ያው ማር እንግዲህ በሚገባ ያው ንብ በተፈጥሮ ድንቅ ጥበበኛ የሆነችው ንብ የምትሰራበት ሂደት ነው ማለት ነው። ማር እንግዲህ ሰርታ በሚገባ ቤቷ ውስጥ የምታስቀምጥበት ከዛ በኋላ ሰው የሚቆርጥባት ማለት ነው እና ያው እቃዎች በሚገባው ተሰርተውላቸው እዛ ውስጥ ገብተው ማር የሚሰሩበት ሂደት አለ እና ያ ነው እንግዲህ ማሩ ያሉኝ ማለት ነው። ያ ማር ማሩ ያሉኝ ምክንያት ደግሞ በጣም በልጅነቴ ቀፎዎችን እሰራ ነበር በተለያየ መንገድ በት በከብቶች እበት በዛ እሰራለሁ በተለያዩ በእንጨት የእንጨት ጥርቦችን እሰራለሁ እንዲሁም የሀረር ቀፎዎችን እሰራለሁ እና በጣም በርካታ ቀፎዎችን ሰርቼ። ልክ በሰራሁበት በተወሰነ ጊዜያት በጣም ጥሩ የሆነ የንብ ሂደት ይኖረል በጣም ንብ የመግባት ሂደት መጣ ማለት ነው እነኛ ቀፎዎች ውስጥ ቀፎቹን እኔ በሚገባ እጥኜ ነበር የምሰቅላቸው በየትናንሽ ዛፎች ላይ ማለት ነው። ከዛ እያንዳንዱ ቀፎዎች ውስጥ በጣም በከፍተኛ ሁኔታ በየቦታው ንብ መግባት ጀመረና በጣም በልዩ ሁኔታ በርካታ ቀፎ በ በትንሹ ከአንድ ተነስቼ ወደ አርባ ቀፎ የደረስኩበት ሂደት አለና በሚገባ ጥሩ የሆነ ሂደት ነበር። በዛ ጊዜ ላይ ከዛም በኋላ በሚገባ እንግዲህ ወደ ማር መቁረጥ ገባሁ ማለት ነው በሚገባ ያው ንብ በደንብ ፈራ ነበር በጊዜ ሂደት ግን የለመድኩበትና የሰለጠንኩበት ሂደት ነበርና ከዛን ጊዜ ጀምሮ እንግዲህ ማርን በሚገባ የምጠቀሙበት ሂደት ነበር ማለት ነው። በዋነኝነት ደግሞ ስናይ ስናይ እንግዲህ ማርን በጣም ጣፋጭ እና በጣም ለጤናችን ተስማሚ እንደመሆኑ መጠን በሚገባ ማርን እንግዲህ መቁረጥ የጀመርኩበት ሂደት አለ ከዛ በኋላ ከመቁረጥ ጀምሬ በጣም ያን አመት ላይ የዛ ዘመን ላይ በጣም ልዩ የሆነ የማር አቆራረጥ ሂደት ነበር እና ያው ጥሩ የሆነ ምርት አገኘሁበት ማለት ነው። በጣም ብዙ ማር አገኘው ብዙ ኪሎ ማር አገኘሁ ማለት ነው። ከዛ እንግዲህ ለሰዎች በተለያየ መንገድ ያው ውድ ነበርና በጊዜው በጣም የሚፈልጉ ሰዎች በሚገባ እኔ ጋር ብቻ ነበር የሚመጡት ምክንያቱም ያው በየጊቢያቸው ሰዎች ሁለት ሶስት ቀፎ ብቻ ነው የምኖራቸው ያቺ ደግሞ ከሚበሉት አታልፍምና እኔ በሚገባ ብዙ ስለሆነ በሚገባ የሸጥኩበት ሂደት አለና ለምሳሌ አንድ ሰው ማር አጠሁ ፈልጌ ነው በሚልበት ሂደት ማንኛውም ሰው ኧረ ኤከሌ ጋር ሂዱ ብለው ነው የሚልኳቸው እኔ ጋር ማለት ነው። ስለዚህ በጣም በከፍተኛ ሁኔታ የማምራት ሂደት ነበርና ምርቱ በዛ ሰዓት ላይ ያው የንብ እንግዲህ የሚቆረጥበት ወቅት እንግዲህ ያው ሁለት አይነት ወቅት አለና አንደኛው ወደ ህዳር አካባቢ ላይ አንደኛው ደግሞ ወደ ሚያዚያ ግንቦት አካባቢ ላይ እስከ ሰኔ አካባቢ የምቆረጥበት ሂደት አለና ያው እንግዲህ በሚገባ የሚገርም የምርት ሂደት በህዳር ከጥቅምት ጀምሮ እስከ ህዳር አገኘው ማለት ነው። ከዛ እያንዳንዱ ሰው የሚፈልገውን ያህል ማር የሚወስድበት እየገዛ በሚወስድበት ሂደት አለና ከዛን ጊዜ ጀምሮ ማሩ ብለው መጥራት ጀምሩ ማለት ነው እና በዛ ጊዜ በደንብ እያንዳንዱ ይጠሩኛል ማለት ነው። የትኛውም ቦታ ሲያገኙኝ በስሜ አይጠሩኝም ማሩ ብለው ነበር የሚጠሩኝ ማለት ነው። እና በጊዜ ሂደት ያው በትምህርት ሂደት በተለያየ ሁኔታዎች ያው ከዛ ብለቅም አሁን ድረስ የሚያስታውሰኝ አለና እንግዲህ ያው በየትኛውም መስክ ላይ እንግዲህ ጠንከር ያለ ስራን ስንሰራ የሆነ የምንባለው ነገር ይኖራል እና በሚገባ ማርን እንግዲህ መቁረጥ የጀመርኩበት ሂደት አለ። ከዛ በኋላ ከመቁረጥ ጀምሬ በጣም ያን አመት ላይ የዛ ዘመን ላይ በጣም ልዩ የሆነ የማር አቁራረጥ ሂደት ነበር እና ያው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ እንግዲህ ያው የምትወደው መተግበሪያ ምንድነው የሚል ጥያቄ ነው? በጣም ጥሩ እንግዲህ የምወደው መተግበሪያ በጣም በጣም በዋናነት እና በዋናነት ስንመለከት እንግዲህ ዋናው እኔ በጣም ደስ የሚለኝ የሚመቸኝ ዩቲዩብ አለ ማለት ነው ዩቲዩብ በደንብ ይመቸኛል ማለት ነው። ከዛም እንግዲህ ከእሱ በማይተናነስ ሁኔታ ጎግል ይመቸኛል። እንዲሁም ደግሞ እያንዳንዱ ያው በእያንዳንዱ የመተግበሪያ ሂደት አሉ የየራሳቸው ጥቅም ማለት ነው። ከዛም በመቀጠል እንግዲህ ጎግልም ሲቀጥል በሚገባ የምትጠቀምበት ያው መተግበሪያ ስልክ የምደውልበት የስልክ ማለት ነው። እንዲሁም ደግሞ ቴሌግራምን በደንብ የሚመቸኝ ነው ማለት ነው። በዋናነት እና ብዙ ነገሮች የሚመቹ ነገሮች አሉት ቲክቶክም ከተጠቀምንበት ይመቻል ማለት ነው። ካልተጠቀምንበት ነው እንግዲህ ወሬ ብቻ የማየት ሂደት ከሆነ እኔ ምንም ይጠቅማል ብዬ አላስብም። ግን ደግሞ እኔ በሚገባ ወደ ትምህርት ካዞርነው ማንኛውንም ነገር የአካሄድ ሂደቱን እኛ ወደምንፈልገው መንገድ ከቀየርነው በጣም ውጤት የሚሰጠን ሂደት አለ እና ይሄንንም አልቅተን መመልከት ይኖርብናል ማለት ነው። እና እንደ አጠቃላይ በጣም የልዩ የሆነ የትምህርት ሂደት ወይም ደግሞ የእውቀት ሂደት እናገኝበታለን ማለት ነው። እና እያንዳንዱ እያንዳንዱ ፕላትፎርሞችን ስንመለከት ለጥሩ ነገር ከተጠቀምነው በጣም ጥሩ ነገር የምናገኝበት ሂደት አለ እና መጥፎም ከሆነ እንደዛው እኛን ወደ ስህተት የሚመራን ይኖራል ማለት ነው። ጊዜያችንንም እንዲሁ ከሚታሰበው በላይ የሚበላብን ሂደት አለና እንግዲህ ይህ ይህ በጣም ከባድ እና አስቸጋሪ የሚባል ሂደት ነው ማለት ነው። ጠለቅ ብለን ስናየው እንግዲህ በዋናነት ይሄ በጣም አስቸጋሪ የሚባለው የሰዓት አጠቃቀም ሂደታችን በጣም በልዩ ሁኔታ ከባድ የሚያደርገውን ሂደት እንመለከታለን ማለት ነው። ምክንያቱም እያንዳንዱ ነገር ጥሩ የሚባልበትም ጎን አለ መጥፎ የሚባልበትም ጎን አለ ማለት ነው ይሄ እንግዲህ በጣም ለእኛ አስቸጋሪ የሚሆንበት ሂደት አለ ማለት ነው። እና እንግዲህ የመተግበሪያ አጠቃቀም ሂደታችን እንዳልኩት በእኛ የሚወሰን ነው ብዬ ነው የማስበው ምክንያቱም ብዙ ነገሮች እንግዲህ ታሳቢ አድርገን ስንሰራ ለእያንዳንዱ ነገር እኛ ተጠያቂ የምንሆንበት ሂደት ይኖራል ማለት ነው። ለእያንዳንዱ የህይወታችን ስህተት ማለት ነው ምክንያቱም ብዙ ጊዜ ያው እኛ እንለፋለን እና ጥረን ለውጤት የምናደርስበት ሂደት አለ። ያ ሆኖ ግን ሳለ እኛ በሄድንበት መንገድ እና መስራት ባለብን መንገድ እንግዲህ የተራራቀ ሄደህ ስንሄድ ብዙ ነገሮች ከቁጥጥር ውጪ እና ካሰብነው ውጪ የሚሆንበት ሂደት አለ ማለት ነው። እና ይሄ እንግዲህ በጣም ልዩ የሆነ ስህተት የሚፈጥርብን ሂደት አለው ማለት ነው። እና እንደ አጠቃላይ ይሄ ጥሩ የሆነ የንግግር ሂደትንም ሆነ የእንዳንዱን የእውቀት ደረጃዎችን በደንብ በተገቢው መንገድ ማብሰልሰል፤ መረዳትና ማወቅ በሚገባ ይጠበቅብናል ማለት ነው። እና እንደ አጠቃላይ ይሄን ይመስላል ማለት ነው። ብዙ ነገሮችን ስንመለከት ማለት ነው በዋናነት እንግዲህ ጥሩ የሚባል ንግግር ክህሎት እንግዲህ ስናይ በእያንዳንዱ የሙያ ዘርፍ ውስጥ ብዙ ነገሮችን ተግባራዊ ለማድረግ የምንሞክርበት ሂደት አለ ማለት ነው። እና የእያንዳንዱን የእውቀት ደረጃም ስንመረከት በብዙ መንገድ ልዩ የሆነ የአመለካከት ለውጥ ልናደርግበት የምንችልበት ሂደት አለ እና የዚህ አንዳንዱን ነገር በተገቢው መንገድ ከተጠቀምን ብዙ ነገሮች የሚቀየሩበት ሂደት አለ ማለት ነው። እና እንደ አጠቃላይ መመልከት ይኖርብናል ብዬ አስባለሁ። እና የመተግበሪያ ሂደቶችንም በስነ ስርዓት የመጠቀም ሂደት ይኖርብናል ለምሳሌ ያህል እንግዲህ ስለ ትምህርታዊ ቪዲዮ ለማየት ብንፈልግ ዩቲዩብ ላይ አሁን ብዙ ነገሮችን ማየት እና መመርመር የምንችልበት ሂደት አለ። እንዱሁም ደግሞ በተለያየ ስራ ተሰማርተን ላይ ያለን ሰዎች ብንኖር በጣም ብዙ ነገሮችን የሚለቅቁ ቪዲዮዎች ይኖራሉ እንዲሁም ደግሞ ቲክቶክንም ስናያት ጥሩ ነገሮች የሚለቀቁበት ሂደት ከተጠቀምናቸው በጣም ብዙ ነገር እኛን ሊለውጥ የሚችሉ ነገሮችን የምናይበት ሂደት አለ ማለት ነው። እና እያንዳንዱ የህይወት ውጣ ውረዶች ውስጥ ብዙ ነገሮችን ተገቢውን ነገር የምናይበት ሂደት አለ ማለት ነው። እና እንደ አጠቃላይ ልዩ የሆነ እውቀት ሊኖረንና ልናይ ይገባናል ማለት ነው። እንደ አጠቃላይ ስናይ ይሄን ይመስላል እንግዲህ በጥልቀት ስንመረምርና ስንረዳ ማለት ነው። እና እንደ አጠቃላይ ይህን ይመስላል ማለት ነው። ብዙን ጊዜ ብዙ ነገሮችን ስንረዳና ስናውቅ ለእያንዳንዱ ነገር መፍትሄ የምንሆንበት ሂደት አለ።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ ያው እንግዲህ ብዙ ጥያቄዎቹ በጣም ደስ የሚሉ ናቸው ማለት ነው። እንግዲህ ያው ጥያቄዎቹን በተገቢው መንገድ መስራት ሂደታችን በጣም ከፍተኛ መሆን አለበት ብዬ አምናለሁ። እና እንግዲህ ወደ ቀጣዩ ጥያቄም ስገባ እንግዲህ ያው መዋቢያ ትጠቀማለህ የሚል ጥያቄ ነው። በጣም ጥሩ እንግዲህ ያው መዋቢያ የምጠቀመው በተወሰነ መንገድ ነው ያው ያን ያህል እጠቀማለሁ ማለት አልችልም ማለት ነው። እንደው ሙሉ በሙሉ ያው ጥሩ በሚባል ሂደት በትንሹ የምትጠቀምበት ሂደት አለ እንጂ ያንን ያህል የምትጠቀምበት ሂደት አለ። ያው መዋቢያ እንግዲህ የምትጠቀመው በዋነኝነት ያው ጥርሴን በደንብ የምትፈቅበት ሂደት አለ ማለት ነው። እንግዲህ እሷ እንድለመዋብ ነው ማለት ነው ጸላ ለማለት ነው እና እንዲሁ ደግሞ ፀጉሬ በጣም ሲያድግ በሚገባ የሚቆረጥበት ሂደት አለ ማለት ነው። እና ሌላ ነገር ምንም ያን ያህል ከዚህ በላይ የማደርገው ነገር የለም። ወይም ደግሞ የተለያዩ መዋብያ እነኚህ ቅባት ምናምን ምናምን እነሱን አልጠቀምም ማለት ነው። እንደ አጠቃላይ እና ብዙ ነገሮችን የምናይበት ሂደት አለ ለምሳሌ ከመዋቢያ ጋር ስናየው የሽቶ የመረጨት ወይንም የነስነስ ባህሪ ይኖራል። እና እሱንም በመጠኑ በሚገባ የምጠቀመው ማለት ነው። ምክንያቱም ሁሉ ነገር ሲበዛ ያስጠላል ወይም ደግሞ በጣም የሚደብርበት ሂደት አለና ይሄንንም በሚገባ ማወቅ ይኖርብናል ብዬ አስባለሁ። ለብዙ ሂደቶቹ እንቅስቃሴ ውስጥ ማለት ነው እያንዳንዱን ነገር ስንመለከት በጣም ጥሩ የሆነ የእንቅስቃሴ ሂደት የምናደርግበት ሂደት አለ። እና በዋናነት ደግሞ ጥሩ የሚባሉ ልምዶችን እና አመለካከቶችን እንግዲህ ይሄ ስናይ እያንዳንዱ ሰው ሊያደርግ የሚችለውን ነገር የማድረግ ሂደት እንዲህ አይነት ነገሮች አሸውዱን ማለት ነው። ምክንያቱም በሚገባ ራሳችንን የምናውቅበት ደስ ስላለ አንዱ የሆነ ከባድ የሆነ የልብስ ሂደት ከለበሰ እኛ የምንልበስ የምንልበትን ሂደት ይሄንን በጣም ገታ ማድረግ ይኖርብናል እንደየ እንደ ጎረቤታችን ሳይሆን እንደ ቤታችን ማደር አለብን ማለት ነው። እንግዲህ መዋቢያ ስንመለከት በጣም እንግዲህ በተለይ ሴት እህቶቻችን በጣም በልዩ ሁኔታ ሙዋቢያን የሚጠቀሙበት ሂደት አለ ማለት እንደው በጣም ግርም የሚለኝ ሂደት አለ ማለት ነው። ለእያንዳንዱ ነገር በጣም የሚታሰቡ በላይ ተጠቅመውበት ብዙ ነገሮችን ተጠቅመው እንግዲህ ብቻ እኔ አላውቅም። ለምን እንደሆነ ያን ያህል ከሚታሰቡ በላይ ሳይ በጣም የሚደብረኝ ሂደት አለና መጠን ቢኖረው በጣም ጥሩ ነው ብዬ አስባለሁ። እና እንደ አጠቃላይ ጥሩ የሚባል የአለባበስም ሆነ የ መዋብ ሂደትን ቢጠቀሙ በጣም ጥሩ የሚሆንበት ሂደት ይኖራል ብዬ አስባለሁ። እና ብቻ የአጠቃቀሚ ሂደታችንንም ተገቢውን የሆነ መሆን አለበት ብዬ አስባለሁ እንግዲህ የትኛውንም መዋቢያ ስንጠቀም የትኛውንም ሰዎች ሲጠቀሙ የትኛውንም የ መዋቢያ ሄደ ሲጠቀሙ በጣም በተገቢ መንገድ ጥንቃቄ ሊያደርጉ ይገባል ብዬ አስባለሁ። ምክንያቱም ለእያንዳንዱ ነገር እንግዲህ ተጠያቂ የሚሆኑበት ሂደት አለ ወይም ደግሞ ለእያንዳንዱ ነገር ብዙ ከማህበረሰቡ ሊያፈነግጥኝ የሚችል አለባበስም ሆነ የአመጋገቡ የመኳኳል ሂደትም ሆነ በጣም በብዙ መንገድ ሲጠቀሙ ብዙ ስህተቶች የሚታይበትና የሚፈጠርበት ሂደት አለ ማለት ነው። ይሄ እንግዲህ በጣም ስህተት እና በጣም ብዙ ነገሮች የምንለዋወጣቸው ነገር የምናይበት ሂደት ነው አለ ማለት ነው። እና በአጠቃላይ ብዙ ነገርን ስንረዳና ስናውቅ ለብዙ ነገሮች አዲስ ስንሆን ነው እንጂ በጣም ብዙ ነገሮችን ስናይ አንዳንድ ጊዜ ኖርማል የሚሆንበት ሂደት አለ እና ይሄ ደግሞ በጣም ስህተት የሚሆንበት ሂደት አለ ማለት ነው። ምክንያቱም ትውልድን የሚያንጽ እንጂ ትውልድን አስቸጋሪ ነገር ውስጥ የሚያስገባ ነገር መሆን የለበትም ማለት ነው። እና ብዙ ነገሮችን ስናይ ከሚታሰበው በላይ የጥንቃቄ ልናደርግና በጣም ለኛ ለእያንዳንዱ ህይወታችን ትልቅ ዋስትና ብናደርግ የተሻለ የሚሆንበት ሂደት አለ ማለት ነው። እና እንደ አጠቃላይ ብዙ ነገሮችን ስናይና ስናረዳ ለየት ያለ የአመለካከት እና የአለባበስ ለውጥ ስናሳይ ወይም ደግሞ የመኳኳል ሂደት ስናሳይ ሰዎች አይን ውስጥ የምንገባበት ሂደት አለና ይሄንንም ግንዛቤ ከተን በመካከለኛው ደረጃ የመኳኳል ኳል ሂደትም ደግሞ የመዋብ ሂደትን መጠቀም ይኖርብናል ማለት ነው። በዚህ ስነ ስርዓት በመጠኑ ከተዋብን አሪፍ የምንሆንበት ሂደት አለና ይህንን ታሳቢ አድርገን በስነ ስርዓት መጠቀም ይኖርብናል ማለት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ ያው የስራ ምኞቶችህ ምንድን ናቸው የሚል ጥያቄ ነው። በጣም ጥሩ እንግዲህ በጣም በነገራችን ላይ እያንዳንዱ ጥያቄዎች እኔ በጣም እየገረሙኝ ነው ማለት ነው። ምክንያቱም ሙሉ በሙሉ ከእለት ከእለት ኑሯችን ውስጥ የምንኖራቸውን አንዳንዴ ማላረጋቸውን ጥያቄዎችም ስንጠይቅ በጣም ራሳችንን የምንታዘብበት እና በተገቢው መንገድ እንድንመለስ ወደ ራሳችን እንድንመለስ የሚያደርጉን ጥያቄወች ናቸው። እና በጣም ከምመልሰው በላይ እኔም በደንብ እየተማርኩበት ያለሁበት ሂደት አለ እና ብዙ ነገሮችን ደስ የሚል የጥያቄ ሂደት አለና በጣም ያጠያየቁ ሂደት በጣም ሳላደንቅ አላልፍም ማለት ነው። እና እንግዲህ ወደ ጥያቄው ስገባ ያው ስራ ምኞቶችህ ምንድን ናቸው የሚል ጥያቄ ነው። በጣም ጥሩ እንግዲህ የስራ ምኞቶቼ እንግዲህ በጣም በጣም ትልቅ የሆነ ምኞት ያለኝ ነኝ ማለት ነው። ወይም ደግሞ ትልቅ የሆነ ተግባር ለመስራት በብዙ መንገድ ደፋ ቀና እያልኩበት ያለሁበት ሂደት አለ ማለት ነው። እና ወደፊትም በሚገባ ይሄንን አሳክቼ ትልቅ የሆነ ሂደትን ለማከናወን በጣም ትልቅን ህልምና ራዕይ አለኝ ማለት ነው። እና እንግዲህ የስራ ምኞቶችህ ምንድን ናቸው የሚለው በሚገባ እንግዲህ ያው የስራ ምኞቶቼ በጣም ከምለው በላይ ከእኔ አልፈው እኔን በሚገባ ከማስተዳደር አልፈው ብዙ ሰዎች ብዙ ያው በሚገባ የምሬን ነው እንግዲህ እያንዳንዱን የ ሂደት እንግዲህ ስናይ ሰዎች በጣም በብዙ መንገድ የሚንገላቱበት እና ብዙ ነገሮች የሚያጋጥማቸው ሂደት አለ ማለት ነው። እንግዲህ ከዚህ ጋር ተያይዞ እኔ በሚገባ ጥሩ ነገር ሰርቼ ወይም ደግሞ የተሻለ ነገር ሰርቼ ለእያንዳንዱ ስራዬ ደግሞ ለእያንዳንዱ የሙያ ሂደቴ ደግሞ በጣም ከብዙ ሰዎች ጋር ያለኝን የስራ ቁርኝት ወይም ደግሞ የስራ ልምድ በተገቢው መንገድ የምቀጥልበት ሂደትን ማመቻቸትን ማለት ነው። ምክንያቱም ከእኔ አልፎ ስራዬ በሚገባ ለብዙ ሰዎች ተላልፎ እንዲሁም ደግሞ ከዛ ከእነኛ ከብዙ ሰዎች ደግሞ እነሱም የተሻለ ስራ ከእኔ ባለፍኩበት ሂደት እነሱም እንዲያልፉ አርግቼ ከዛ በኋላ ደግሞ እነሱ ደግሞ ባለፉበት አልፈው ልክ በእኔ ደረጃ በሚደርሱበት ጊዜ እነሱ ደግሞ የራሳቸው በራሳቸው ድርጅት ስር ብዙ ሰዎችን እንዲያሳልፉ እነሱ ደግሞ እንደዛው በነሱ ድርጅት የሚሰሩትን ሰዎች በጊዜ ሂደት ደግሞ እነኛ የሚሰሩ ሰዎች ወደ ባለድርጅትነት ሄደው ባለድርጅነት የሄዱትን ደግሞ በዛው ወደ ትልቅ የሆነ ለውጥ እንዲመጣ ማለት ነው ከትውልድ ትውልድ እንዲሸጋገር ማለት ነው። በአጭሩ ሀሳቤ እና በጊዜ ሂደት ደግሞ ይህንን በሚገባ እንደማሳካው ጥልቅ ሂደት እና ጥልቅ እምነት አለኝ በራሴ ማለት ነው። እና ብዙ ነገሮችን ስንመለከት ለእያንዳንዱ ጥያቄ እና ለእያንዳንዱ አስተያየት ለእያንዳንዱ ዋስትና ማለት ነው ብዙ ነገር የሚለወጥበትና ብዙ ነገር የሚቀየርበትንም ሂደት እየተመለከትኩ ነው ማለት ነው። እንግዲህ ይሄ ለ እያንዳንዱ ጥያቄ ሂደቶች ወይም ደግሞ ለእያንዳንዱ የእውቀት ደረጃና ልምዶች ማለት ነው ብብዙ መንገድ የምናየው ሂደት አለ። ለእያንዳንዱ ለስራ ሂደትም ሆነ ለስራ መጓጓት እንዲሁም ደግሞ ለተለያዩ የእውቀት ከፍታ ለመድረስ ማለት ነው። በብዙ መንገድ የሚጥሩ ወጣቶች እና እንዲሁም ደግሞ በጣም በብዙ መንገድ የሚለፉ ወንድም እህቶች ይኖራሉ እና እነሱ እንግዲህ የተገቢውን የእንቅስቃሴ ሂደት እንዲያደርጉ በደንብ የምንአይበት ወይም ደግሞ የምንገፋፋበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ ይሄ ልዩ የሆነ አመለካከት ያለው ለውጥ የምናይበት ሂደት አለ ማለት ነው። እና ብዙም ጊዜ የእያንዳንዱን የሰዎችን የስራ ልምድ እና የስራ ጉጉትም ስናይ በጣም በብዙ መንገድ ተሽለን እኛ ብዙ ሰዎችን በስራችን ማሳለፍ የምንችልበትን ሂደት በጣም ብንወስድም ደግሞ በጣም ይሄንን እዚህ ደረጃ ላይ ስንደርስ በጣም ብዙ ነገሮች የሚለወጡበት እና ሰዎች በጣም በብዙ መንገድ ከእንግልት እና ከስቃይ የሚያልፉበት ሂደት ይኖራል ብዬ አስባለሁ። እና ያው በጊዜ ሂደት ነው ይሄ የሚሳካው በአንድ ቀን ተነስቶ በአንድ ቀን የሚባል ነገር የለም። እና ቀስ በቀስ ስራዎች ብዙ ነገር የሚቀየሩበትን ሂደት የምናይበት ሂደት አለና እንደ አጠቃላይ ይሄን ይመስላል እንግዲህ ይሄ ጠቅለል አርግተን ስናየው ማለት ነው። የጊዜ አጠቃቀማችንን ማለት ነው እና በዋናነት እንግዲህ ብዙ ነገሮችን ለመቀየር እና ለማመን እና ለመረዳት ይህንን ተግባራዊ ማድረግ ትልቅ የሆነ ቦታ ይኖረዋል ብዬ አስባለሁና። እንደ አጠቃላይ ይሄን ይመስላል እንግዲህ ጠቅለል አርግተን ስናየው ማለት ነው። እና ይህ ነው ማለት ነው። በዋናነት እንዳለ የምናየው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን እንግዲህ እንገባለን ማለት ነው ያው እንግዲህ ቀጣዩ ጥያቄ ስንመለከት እንግዲህ ደብ ደብዳ ደብዳቤ መጻፍ ትወዳለህ? የሚል ጥያቄ ነው በጣም ጥሩ እንግዲህ ደብዳቤ መጻፍ እንግዲህ በተወሰነ መንገድ ደስ ይለኛል ማለት ነው እንግዲህ ደብዳቤ ያው ብዙን ጊዜ የደብዳቤን አመጣጥ ወይም ደግሞ ደብዳቤ የሚጻፍበት ሂደት ያው በዋነኝነት ስናየው ለምንፈልገው ሰው ወይም ደግሞ የምንፈልገውን አይነት ሂደት ማለት ነው የእያንዳንዱን ጥያቄም ሊሆን ይችላል ወይም ደግሞ ብቻ እኛ ላሰብነው ሰው ታርጌት አርግተን ላሰብነው ሰው ብቻ በሚገባ ለጽሁፍ የሚገባበት ሂደት አለ ማለት ነው ለዛ ሰው ብቻ እንዲደርስ አርግተን በደስ በሚል የአጻጻፍ ሂደት በተሻለ መንገድ ለምሳሌ የተለያዩ ጥያቄ ለምሳሌ የፍቅር ጥያቄ ሊሆን ይችላል እንዲሁ ደግሞ የተለያዩ የ የተለያዩ የመንግስት መስሪያ ቤቶች ውስጥ እናስገባው የምንፈልገው ደብዳቤ ሊኖር ይችላል እንዲሁ ደግሞ ለተለያዩ ካምፓኒዎች ደብዳቤ እምናስገባበት ሂደት ይኖራል ማለት ነው የተለያዩን ጥያቄዎችን ለመጠየቅ ሊሆን ይችላል እንዲሁም ደግሞ ከእነሱ ጋር አብረን ፓርትነር ሆነን ለመስራት ሊሆን ይችላል እና እንዲሁ ደግሞ ከዚህም አለፍ ስንል በሚገባ የነሱ ስራ ተመችቶን አሪፍ ነገር ጽፈን ሊሆን ይችላል እንዲሁም ደግሞ ብዙ ነገር የምንጽፍበት ሂደት አለ ማለት ነው ደብዳቤ እንግዲህ የብዙ ነገር ደብዳቤ አለ ለምሳሌ እንደ አጠቃላይ ደብዳቤን ስናይ የፍቅር ደብዳቤ አለ የሀገር ደብዳቤ አለ እንዲሁም ደግሞ የቤተሰብ ደብዳቤ አለ ማለት ነው በዚህ ማየትም እንችላለንማለት ነው በዋናነት እና እንግዲህ ደብዳቤ መጻፍ በደንብ ያው በጥሩ መንገድ ደስ ይለኛል እወዳለሁ ማለት ነው ምክንያቱም የመጽሐፍ ደብዳቤ አንዳንድ ጊዜ ላይ ልክ ሌላ ሰው እንደሌላ አርግቼ ለሌላ ሰው እንደምሰጥ አርግቼ የሚገባኝ የምጽፍበት ሂደት አለ ለራሴ ማለት ነው እና ይሄ ደግሞ በጣም ለኔ ደስ የሚለኝ ሂደት ነው ማለት ነው እንዲሁ ደግሞ ለሚጠቅመኝ ደግሞ ለኔ የምለው ሰው በተገቢው ነገር አሪፍ ነገር ጽፌ በሚገባ የምልከበት ሂደት ይኖራል ማለት ነው እና በብዙ መንገድ ደብዳቤ የመጻፍ ሂደት ይኖራል ለምሳሌ ፍቅርን ለመግለጽ ሊሆን ይችላል እንዲሁም የሀገርን ሉዓላዊነት እንግዲህ የሀገርን ክብሯን ደግሞ የሀገርን ፍቅር በደንብ የመገንዘብ ሊሆን ይችላል እንዴም ደግሞ የቤተሰብንም ደስ የሚል ስሜት የፍቅር ሂደት ቤተሰብን ምን ያህል እንደምንወድ የምንጽፍበት ሂደት ይኖራል ማለት ነው እና ብዙ ነገሮችን የምናይበት ሂደት ይኖራል ማለት ነው ጠቅለል አርግተን ስናየው ማለት ነው ስለዚህ ለእያንዳንዱ ለምንጽፋቸው ነገሮች በጣም ትልቅ የሆነ ስራዎችን የምናከናውንበት ሂደት ይኖራል ማለት ነው በዋነኝነት ስናየው ማለት ነው እና እንደ አጠቃላይ ጥሩ የሆነ የአጻታፍ ሂደታችን የተሻለ አርግተን በጻፈን ቁጥር ብዙ ነገሮች የሚቀየሩና የሚጸዱበት ሂደት አለ ማለት ነው ስለዚህ ለእያንዳንዱ ነገር እኛ በተገቢው መንገድ የመስራት አቅማችንን በጣም ከፍ የምናደርግበት ሂደት ስለሚኖር ይሄን እንግዲህ በጣም ጥሩ አርግተን ማከናወን ይኖርብናል ማለት ነው እና በአጠቃላይ ደብዳቤ የመጻፍ ሂደትንም እንግዲህ በሚገባ አርግተን በ ጥ ስነ ስርዓት ከጻፍነው ብዙ ነገሮች የሚቀየሩበትም ሂደት አለ ማለት ነው እና ጠቅለል አርግተን የደብዳቤን የመጻፍ ሂደትንም ስንመለከት በሚገባ ለእያንዳንዱ ማህበረሰብ የማድረስ ጥበብንም በደንብ መላበስ ይኖርብናል ማለት ነው ጠቅለል አርገተን ስናየው ማለት ነው ምክንያቱም ለእያንዳንዱ ለምሳሌ ለቀበሌ እንኳን የሚጻፍ የደብዳቤ አይነት ሊኖር ይችላል ቅርቧ እንኳን ለትንሿ ማለት ነው እና ከዛ ማለፍ ስንል የእያንዳንዱን የ ተለያዩ ለምሳሌ በዞን ደረጃ ልንሄድ እችላለን እንዲሁም ደግሞ በፌደራል ደረጃም ለምንጽፈው ደብዳቤ ሊኖር ይችላል ማለት ነው ሁሉም በእያንዳንዱ የመስሪያ ቤት ሂደት ለምሳሌ አንድ ሰው ወደዛ መስሪያ ቤት ሊገባ ሲፈልግ የሚገባ ደብዳቤ ይጽፋል እንዲሁም ደግሞ ከዛ ለመልቀቅ ሲፈልግ የመልቀቂያ ደብዳቤ ያስገባ ማለት ነው ለእያንዳንዱ ነገር እንግዲህ በሚገባ ያው ደብዳቤ በጣም ወሳኝና ወሳኝ ነው ለየትኛውም የ ድርጊቶችም ሆነ የመስሪያ ቤት አይነቶች ማለት ነው ለእያንዳንዱ ማለት ነው በጣም ወሳኝ እና ጥቅም የሚሰጥ ነው ማለት ነው ጠቅላል አርግተን ስናየው እንግዲህ የደብዳቤ የመጻፍ ሂደት ማለት ነው እና በሚገባ ደግሞ ስራዬ ብለው ደብዳቤ መጻፍ ክህሎት የተላበሱ ሰዎች እንደ ገቢ ምንጭም አርግተው የሚጠቀሙበት ሂደት ስላለ እንግዲህ ይሄንንም ከግንዛቤ አስገብተን ብዙ ነገሮችን ለመቀየር መሞከር ይኖርብናል ማለት ነው እንደ አጠቃላይ ስናየው ይሄን ይመስላል ማለት ነው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ ምን አይነት የሙዚቃ መጠን ትመርጣለህ የሚል ጥያቄ ነው? እንግዲህ ያው ምን አይነት የሙዚቃ። ያው እንግዲህ በሚገባ ጥያቄውን ስንመለከት ምን አይነት የሙቀት መጠን ትመለከታለህ? ንቅረታ ያው እንግዲህ ብንገባ ሙቀት መጠን ስንመለከት እንግዲህ እያንዳንዱ በሀገራችን ነው የሚገኙ የሙቀት መጠኖች በተለያየ ቦታ የሚለያዩበት ሂደት አለ ማለት ነው። እንግዲህ አንዳንዱ ጋሞቃት አንዳንዱ ጋር ቅዝቃዛ አንዳንዱ ጋር ደግሞ በጣም ከባድ ቅዝቃዜ የሚያይልበት ሂደት አለ ማለት ነው። እና ብዙ ነገሮችን ስንመለከት ለእያንዳንዱ ነገር ብዙ ማየት እና ብዙ መርመር የግድ ይለናል ማለት ነው። እና በዋናነት ጥሩ የሆነ የ ሂደት ደግሞ እያንዳንዱ የምንፈልጋቸውን የሙቀት መጠን በሚገባ መመርመር ይኖርብናል ማለት ነው። እንግዲህ ያው ምን አይነት የሙቀት መጠን ትመርጣለህ ቪዲዮ ጥያቄ? እንግዲህ እኔ መካከለኛ የሙቀት መጠን ቢሆን በጣም ተመራጭ ነው ለኔ ማለት ነው በጣም ደስ ይለኛል እንዴ መካከለኛ መብረድም ብቻ ሳይሆን እንዲሁ ደግሞ ሙቀትም ሳይሆን መካከለኛ የሆነ ሁለቱንም ያማከለ ቢሆን በጣም ደስ ይለኛል ማለት ነው። አለቀጥም ሙቀት ብቻ በረሃ የሆነ ቦታ ከሆነ ደስ አይለኝም ማለት ነው። ወይም ደግሞ በጣም ምቾት ይነሳኛል ማለት ነው። እንግዲህ እንደዚህ አይነት ቦታዎች ላይ ማለት ነው እና በሆነ መንገድም ስንመለከተው ለእያንዳንዱ ውሳኔና ለእያንዳንዱ ሂደት በሚገባ መቅረብ ማየትና መረዳት ይኖርብናል ማለት ነው። ለእያንዳንዱ ነገር እና እንግዲህ ያው እንደ አጠቃላይ የሚመቸኝ ሙቀት መጠን መካከለኛ የሆነ ያየር ንብረት ያለበት ቦታ ቢሆን ያው ደስ ይለኛል ማለት ነው። አሁንም ያለሁበት ያው እንደ አሳቤ ነው ማለት ነው ቅዝቃዜም አይበዛበትም ሙቀትም አይበዛበትም ማለት ነው መካከለኛ በሆነ ሂደት ነው ማለት ነው። እንግዲህ ያየንበት ያለው አሁን በአካባቢያችን ማለት ነው እንግዲህ ያው እንግዲህ በሀገራችን በጣም ከባባድ የሚባሉ ወይ አየር ሙቁቶች ያሉበት ለምሳሌ ያክል ብናይ እንደ አፋር አካባቢ ብናይ እንደ እርታሌ ቦታዎች ላይ እንዲሁም ደግሞ እንደ ሀረር መስመር ስንሄድ ለምሳሌ እንዳሰበ ተፈሪ ቦታዎች ብናይ እንዲሁም ደግሞ በጣም ወደ ጅጅጋ የምናይ ማለት ነው በጣም ከባባድ የሆነ ከምናስበው በላይ ከባድ የሆነ ሙቀት የምናይበት ሂደት ይኖራል እና ይሄ ደግሞ በጣም ከባድ ከባድ ከሚያደርጋቸው ነገሮች መካከል አንዱ ነው ማለት ነው። በዋናነት ደግሞ ስንመለከት ለእያንዳንዱ ሂደት ጥሩ የሆነ ግንዛቤ እና ጥሩ የሆነ እውቀት እንዲኖረን በእያንዳንዱ መስመር ላይ እንግዲህ የአየር ንብረቱ የተመጣጠነ ቢሆን ብዙ ነገሮችን የማካሄድና የመተግበር ሂደት ይኖረናል ማለት ነው። እና እንግዲህ እያንዳንዱን ነገር ስንመለከት ለኛ ጥሩ የሚባል የምናደርግበት ወይም ደግሞ ለእያንዳንዱ ነገር ምላሽ ብኖርበት ሂደት በጣም በርካታ የሆነ እንቅስቃሴ እናደርጋለን ማለት ነው። እንግዲህ ለእያንዳንዱ ሂደት ወይንም ደግሞ ለእያንዳንዱ የአየር ንብረት እንግዲህ የተለያዩ የደኖች ያለመኖር ለምሳሌ ሙቀትን እንኳን ስንመለከት አየር ንብረቶቹ ወይም ሉዋ የንብረቱ በሚገባ ሙቀት የሚሆንበት ቦታ ላይ በተሻለ መንገድ ዳኖችን ቢንተክል በጣም አየር ነው የመስተካከል ባህሪ ይኖረዋል ማለት ነው። እና እንዲሁ ደግሞ ብዙ ጊዜ ስናይ በጣም ደን ያለበት ቦታ ላይ በጣም ብዙ ጊዜ በጣም ከባድ የሆነ ቅዝቃዜ ይኖራል እና ይሄ እንግዲህ ምን ያመላክታል እንግዲህ የደኑ የመኖር ሂደት በጣም ቦታውን የአየር ንብረቱን ዝናቡን የመሳብ አቅም ይኖረዋል ማለት ነው። እጽዋቱ ስለዚህ ይህን ግንዛቤ አድርገን የአንዳንዱም የአካባቢያችንን ቦታ መለወጥ የምንችልበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ ብዙ ነገሮችን ከሙቀት ጋር ተያይዞ መለወጥ የምንችልበት ሂደት ስላለ በተገቢው መንገድ መረዳትና ማወቅ ይኖርብናል ማለት ነው። እንዳት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ ቀጣዩን ጥያቄ ስንመለከት የነገሮች የነገሩ የነገሮችን በስርዓት ታስቀምጣለህ የሚል ነው? እንግዲህ ያው ነገሮችን በስነ ስርዓት በስነ ስርዓት ታስቀምጣለህ የሚል ጥያቄ በጣም ጥሩ እንግዲህ ያው ነገሮችን ስንመለከት ብዙ አይነት ነገሮች ይኖራሉ ማለት ነው። ወይም ደግሞ ብዙ አይነት ነገሮች ይመጣል ወይም ደግሞ ከሰውዬ ጋር በምናደርገው ነገር ጥሩ ግንኙነት የማይፈጥሩ ሰዎች ይኖራሉ ማለት ነው። እንግዲህ ያው እንግዲህ እነኚህ እነኚህ አይነት ሰዎችን እንግዲህ በተለያየ መንገድ ነው የሚፈልጉ ሰዎች ይኖራሉ እና እንግዲህ በእነኚህ ሰዎች ላይ የተለያየ የገጽታ የፊት ገጽታን የምናሳያቸው ሂደት ይኖራል ማለት ነው። አንዳንድ ጊዜ ላይ ትንሽ ቁጣ ያለው ፊታችንን የሚያዩበት ሂደት መኖር ይኖርበታል ማለት ነው። እና በዋናነት ያ ሲኖር ልዩ የሆነ የማሰላሰል እና የማወቅ ሂደታችንን በደንብ የሚጨምርበት ሂደት አለ ማለት ነው። እንግዲህ ያው ነገሮችን በስርዓት ታስቀምጣለህ ነው እንደ አጠቃላይ ጥያቄው የሚለው ማለት ነው። እንግዲህ ብዙ ጊዜ ያው በተለያየ መንገድ ሰዎች አብረናቸው የምንሰራባቸው ሂደት አለ ማለት ነው እንግዲህ በተለያየ መስክ ላይ ስንሰማር ነው ብዙ ነገሮችን እንሰራለን ማለት ነው በእኛም በኩል ብዙ ነገሮችን ገቢና ወጪ የምናደርግበት ሂደት አለ ማለት ነው። እና ያው በሚገባ ደግሞ እያንዳንዱ ነገር ስናይ ብዙ ቅራኔዎች ከሰዎች ከእኛ ጋር የሚገጥሙበት ሂደት አለ ማለት ነው። እና እሱን ደግሞ በሚገባ ታሳቢ አድርገን ለየት ባለ መንገድ ይህንን ገጽታቸውን ተረዳን በኋላ በደንብ እኛ ከስራቸው ሄደን ወይም ደግሞ ከስራቸው መራቅ የሚኖርብን ሂደት ይኖራል ማለት ነው። እና እንዲሁ ደግሞ ነገሮችን አንዳንዴ ጊዜ የሰማነውን ለመናገር ደግሞ ያየነውንም ለማውራት ብቻ መቸኮል የለብንም ማለት ነው። ለእያንዳንዱ ነገር ረጋ ያለ ስሜት ቢኖረን በጣም ጥሩ ነው ማለት ነው። እና ብዙ ነገሮች የሚቀየሩበት እና የሚለወጡበት ሂደት አለ ማለት ነው። በዋናነት እና ለእያንዳንዱ ነገር ትልቅ የሆነ ምሳሌ እና ውሳኔ በደንብ የምንወስነውንም ሆነ የምናየውን ነገር በአንዴ ወደ ተግባር በራሳችን ሀይል መጨመር የለብንም ማለት ነው። ምክንያቱም ብዙ ነገሮች የሚለወጥባቸው ሂደት ይኖራሉ እንዲሁም ደግሞ ባላወቅነው መንገድ ስህተት የሚፈጥርበት ሂደት ይኖራል ማለት ነው። እና እያንዳንዱን ነገር ተገቢውን ነገር ለማድረግ ብዙ ነገሮችን ከስነልቦና ጋርም አያይዘን በደንብ ማየትና መመርመር የሚኖርብን ይመስለኛል። እና እንደ አጠቃላይ ጥሩ የሆነ የ የእያንዳንዱ ጥያቄ እና እያ አንዱን ንግግር በሚገባ ከመናገር ይልቅ ዝምታ ስንመርጥ በጣም ብዙ ነገሮችን የምንገድልበት ሂደት ይኖራል ማለት ነው። ሰዎችን ራሱ በዝምታ ስናልፍ በቃ ስሜት ስራችንን ተቆጣጥረን ዝም ስንላቸው እንግዲህ በጣም ግራ ተጋብተው ነርቨስ የሚሆንበት ሂደት አለማለት ነው። ምክንያቱም የሆነ ሰው የሆነ ነገር ስንለው ነው ወደ ሌላ ነገር ሮጦ የሚሄደው ማለት ነው። ወይም ደግሞ እንዲህ ብሎኛል ለማለት የሚቸኩለው ማለት ነው። እና ይሄንን ደግሞ በተገቢ መንገድ ከቀየርን ሰዎች እንግዲህ ዝምታ ካበዛንባቸው የመደናገጥ እና ግራ የመጋባት ሂደት ይኖር ይታይባቸዋል ማለት ነው። እና ይሄንን አስመልክቶ በተገቢው መንገድ ይሄንን ጥሩ የሆነ ሂደት በዋናነት እንግዲህ ልናስተካክልና ልንረዳ የሚገባን ይመስለኛል ማለት ነው። ምክንያቱም የትኛው ነገር ንዴታችንን የሚባባስ ወይም ደግሞ ንዴት የምናበዛ ከሆነ ጥሩ የሚሆንበት ሂደት አይኖርም ማለት ነው። ምክንያቱም ለእያንዳንዱ የ ጊዜ ሂደት ራሱ በተለየ መንገድ በሚገባ ካከናወንን ጥሩ የሆነ የ እያንዳንዱን የነገሮችን በደንብ መመርመር መርምረን እንዲሁ ደግሞ ተረድተን መኖር ይገባናል ማለት ነው። ምክንያቱም ብዙ ነገሮች እንግዲህ ከምናስበው በላይ የሚያናድዱን ነገሮች ይመጣሉ ማለት ነው። ስለዚህ እነኛን ነገሮች በተሻለ መንገድ ወደ ራሳችን አምጥተን ሀላፊነቱን በወሰደ መንገድ በሚገባ ወደ ስራችን ማዋል ይኖርብናል ማለት ነው። እና እንደ አጠቃላይ ብዙ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብቻለሁ ማለት ነው የልደትህን ልደትህን እንዴት ታከብራለህ የሚል ጥያቄ ነው? በጣም ጥሩ እንግዲህ ልደቴን ያው በሚገባ የማ ከብርበት ሂደት አለ ማለት ነው። ልደቴን እንግዲህ ያው ያው አሁን አሁን ላይ እንደውም እየረሳሁት እያለፍኩ ነው ማለት ነው ያው ከህይወት ጋር በጣም እየተጋፈጥኩ ስለሆነ ነው ይመስለኛል ማለት ነው። እና እየረሳሁት እገኛለሁ አሁን አሁን ላይ እንደውም አላከብርም እንደውም ማለት ነው። ያው ቀኑን አስታውሰዋለሁ ግን በዛ ቀን የመርሳት ሂደት ይኖራል እና ያው በብዙ መንገድ ወደ እያንዳንዱ ሂደት ስለሚኖር አእምሮአችን የመበታተን ባህሪ ስለሚኖረው ለእያንዳንዱ ስራ ሂደቶች። እንግዲህ ከቀደም ብሎ ግን በሚገባ ልደቴን የማከብርበት ሂደት ነበር ማለት ነው። ያው ያው ቀለል አድርጌ ነው የማከብረው በነገራችን ላይ ልደቴን ያ እንደዚህ ማካበድ ምናምን አይመቸኝም ማለት ነው። ቀለል አድርጌ በቃ ፏ ብዬ ለማስታወቲያ ለማስታወስ ያህል ብቻ ነው የማደርገው ማለት ነው የልደቴን የማከብርበት ሂደት ማለት ነው። እና በሚገባ የማከብርበት እንግዲህ ያን ያህል እንደዚህ ተጨናንቄ እንደዚህ የተለያዩ ነገሮችን አመቻችቼ ምናምን እንደዛ አላደረኩም ማለት ነው። ጥሩ በሆነ መንገድ እኔ በሚያስደስተኝ መንገድ ብቻ ነው ያደረኩትም እንደ ማስታወሻ ለመያዝ ያህል ብቻ ነው ማለት ነው። እንደዛ ልደቴን የማከብርበት ሂደት ማለት ነው። እና በጊዜ ሂደት ደግሞ በደንብ የማስታወስበት ጊዜ ይመጣል ብዬ አስባለሁ ትንሽ የተወሰነ ጊዜ ቢፈጅም እርግጠኛ ነኝ ማለት ነው። እና ያ በእያንዳንዱ ሁኔታዎች የምናይበት እና የምንረዳበት ይሆናል ማለት ነው። እና ከልደት ጋር ተያይዞ እንግዲህ በተለይ በተለይ ልደቱ የማይረሳላቸው ወይም ደግሞ ቤተሰብ በሚገባ የሚያስታውሳቸው እንግዲህ ልደታቸው በደምብ እንዲከበርላቸው የሚፈልገው እንግዲህ የልጆቻቸውን ነው ማለት ነው። ህፃናት ልጆቻቸውን ማለት ነው እንግዲህ ከአንድ አመት ጀምሮ ሁለት ወደ ሁለት አመት ወደ ሶስት አመት እያሉ እንደውም አመት ከስድስት ወር አመት ሁለት አመት ከስድስት ወር ሁለት አመት ከስምንት ወር ሆናት የሚሉበት ሂደት አለ ህፃናቶችን ማለት ነው። እና በሚገባ አመታቸውን የሚቆጥሩበት ሂደት አለ እናቶች እና እንግዲህ ይሄ በጣም የተፈጥሮ ህግ ነው ማለት ነው። ጠቅለል አድርገን ስናየው እና ያው እንግዲህ በልደት መካከል ብዙ ነገሮችን ማየት የምንችልበት ሂደት አለ ማለት ነው። በአጠቃላይ ደግሞ ልደትን አስመልክቶ ጥሩ በሆነ መንገድ ስናይ የልደት ሂደትም ወይም ደግሞ ልደታችንን የምናከብርበት ሂደት ጥሩ በሆነ መንገድ የምናከብርበት ሂደት አለ ማለት ነው። በዋነኝነት እንግዲህ ልደትን አስመልክቶ እንግዲህ የአከባበር ሂደታችን ምንድንነው የሚመስለውን ብለን በደንብ ስናስብ ልደት እንግዲ ህ በተገቢው መንገድ የምናከብርበት ሂደት አለ ማለት ነው። ለእያንዳንዱ ነገር ደግሞ በጥሩ በሆነ መንገድ በመሆኑም ህፃናቶችን እንግዲህ በሚገባ ሞቅ ያለ ድግስ ይደገስላቸዋል እንዲሁም ህፃ ናቶች በጣም የሚገርመኝ ነገር ማለት ነው እና ያው በጥሩ ለማክበር ይመስለኛል እና አሪፍ ተደርጎ ተደግሶ በቃ የሌለ ነገር በጣም አሪፍ ነገር ተደርጎ የሚደገስበት ሂደት አለ ማለት ነው። ያ ያ ሲሆን እንግዲህ አዎ ደስ የሚል ድባብ ይኖረዋል ማለት ነው። እንደ አጠቃላይ እና ለህፃናቶች በተለይ አንድ አመት ሁለት አመት እያለ ሲሞላቸው በጣም ደስ የሚል ስሜት የሚፈጥርበት ሂደት ስላለ እንግዲህ በሚገባ ቤተሰቦቻቸው በጣም ጥሩ በሆነ መንገድ ለልጆቻቸው የሚደግሱበት ሂደት አለ ማለት ነው። እና ከዚህ ጋር ተያይዞ እንግዲህ ለእያንዳንዱ ነገር ጥሩ መሆን ወይም ደግሞ ለእኛ አንዳንዱ ነገር መንስኤ መሆን እንግዲህ በጣም ትልቅ የሆነ ስሜት ያለው ነገር ይሆናል ማለት ነው። እና በተገቢው መንገድ ስናይ ለእያንዳንዱ ነገር ተጠያቂ ከመሆን በፊት የሚገባ ለልጆቻችን ማድረግ ያለብንን ማድረግ ይኖርብናል ማለት ነው። ምክንያቱም ደግሞ ለምሳሌ ትንሽ እንኳን ብናይ አንዳንድ ጊዜ ልጆች አድገው ሲ እሲ የልጅነት ፎቶዬን አምጡ የሚሉበት ሂደት አለ ትልቅ ከተሆነ በኋላ እና ያን ጊዜ ላይ የለም ወይ እንደዚህ ነው ቢባል በጣም አእምሮ የሚነካ ነገር ይኖራል ማለት ነው። በህፃንነት እንኳን እንደዚህ ያላደረጋችሁ ምናምን የሚል ነገር ሊመጣ ስለሚችል እንዲሁም ደግሞ ማስታወሻ ሆኖ በጣም ቤተሰቡ በሳቅ የሚ የሚጫወትበት ሂደት ይኖራል ማለት ነው። እንግዲህ ወይየህፃንነቱ ፎቶ ጥንጥየ ሆኖ የተነሳውን ሲያይ ማለት ነው እና እንግዲህ ትልቅ ትዝታ የሚሆንበት ሂደት አለ እንግዲህ ልደት ሲኖር ማለት ነው። እና ከዚህ ከዚህ አንፃር በጣም የልደት ሂደት ትልቅ የሆነ ደስታ አለው

እሺ። በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ በዋናነት እንግዲህ እያየናቸው ያላቸው በጣም ብዙ ጥያቄዎች አሉ ማለት ነው። እንግዲህ እነኚህ ጥያቄዎች እንግዲህ በጣም ጥሩ የሆነ ደስ የሚል ሂደት አላቸው ማለት ነው። እንግዲህ ወደ ጥያቄው ስንገባ ጾታ መስጠት ትወዳለህ የሚል ጥያቄ ነው። እንግዲህ በጣም ጥሩ የሆነ ጥያቄ ነው ስትመጣ ነው መስጠት እንግዲህ በጣም ደስ ይለኛል በጣም ትልቅ የሆነ እርካታ ይሰጠኛል ማለት ነው። ስጦታ መስጠት ማለት ነው እንግዲህ ያው ስጦታ የሚሰጥበትም ሂደት በተለያየ መንገድ ነው ማለት ነው። እንደየ ሂደቱ የሚለያይበት እውነት አለ ማለት ነው። እያንዳንዱን የስጦታ አሰጣጥ ሂደት ስናይ ለምሳሌ ተማሪ በሚገባ ተምሮ ጓደኛዬ ሊሆን ይችላል እንዴው ደግሞ ወንድም ሊሆን ይችላል እና በተለያየ መንገድ የሚሰጥ ስጦታዎችን በሚገባ ሀሪፍ አርጊቼ የሚሰጥበት ሂደት አለ ማለት ነው። የሚገባውን ማለት ነው። እንዲሁም ደግሞ ከዛም በመቀጠል ለምሳሌ የህፃናቶች ህፃናቶች እንግዲህ ስጦታ በተለያየ መንገድ ይሰጣቸዋል ማለት ነው። እንግዲህ እነሱንም በሚገባ ትምህርታዊ በሆነ መንገድ ነው እንግዲህ ስጦታውን የምሰጠው ህፃናትን ልክ ለህፃናቶች የሚሰጡ ስውጣዎችን ሰጥና ጥሩ ነገር አንድ ላይ የማስተላልፍላቸው ሂደት አለ ማለት ነው። እና ያ ነገር በጣም ደስ ይለኛል ማለት ነው። እንዲሁም ደግሞ እንዳልኩት በተለያየ የሞያ ላይ ተሰማርቶ ተምሮ ለምሳሌ በህክምና ሊሆን ይችላል በተለያዩ በብቻ በሙሉ በብዙ ዘርፎቹ ላይ በብዙ ዘርፎች ላይ ተምሮ በጣም ትልቅ የሆነ ደረጃ ላይ የደረሰ ሰው ወይም ደግሞ ወደ መመረቅ ደረጃ የሚደርሱ በጣም በብዙ መንገድ ደስ ይኖራል ማለት ነው። እና ያ ጊዜ እንግዲህ በጣም ደስ ይለኛል በጣም ትልቅ የሆነ ስሜት አለው ማለት ነው። እንግዲህ ያ ጊዜ ላይ በደንብ ጥሩ አድርጌ ሄጄ የምሰጥበት ሂደት አለው ማለት ነው። እና በዋናነት እንግዲህ ከዚህ እያተያይዙ እንግዲህ ማንኛውም ሰው ለምሳሌ ዘሩን አዝሮ በሚገባ ዘርቶ በሚገባ እንግዲህ አርሞ አጠጥቶ ኮትኩቶ ሊሆን ይችላል። በሚገባ ለምርት አገርሶ በሚገባ ምርት ከአጨደ በኋላ ከዛም ግቢ ወደ ተሻለው ወደ የምርቱ የመሰብሰብ ሂደት ላይ ወይም ደግሞ ምርቱን ወደ መውቃት ደረጃ ሲደርስ በሚገባው እቶን እንግዲህ ምርቱን ሲያፍስ ልክ ምርቱን እንደሚያፍሰው ሁሉ በአንድም ተማሪ በሚገባ ተምሮ ተምሮ ትልቅ የሆነ ብቁ ሆኗል የሚል የምሩቅነት ስነ ስርዓት ሲደረግ በሚገባ ያ ጊዜ ላይ ትልቅ የሆነ ስሜት የሚያደርጊው በጣም ደስ የሚል ስሜት አለው ማለት ነው። እና ከዚህ አንፃር እንግዲህ በጣም በብዙ መንገድ የምናይበት ሂደት መኖር አለበት ማለት ነው። እና ብዙ ነገሮች የሚለወጡበት የሚቀየሩበት ሂደት አሉ እና እያንዳንዱ ነገር ከብዙ በጥቂት ማለት ነው በጣም ልዩ በሆነ መንገድ እንቅስቃሴ የሚደረግበትም ደግሞ እንቅስቃሴ በጣም ጉም ሆኖ የሚታይበት ሂደት አለው። አልዚመር እና እዚህ ጋር ተያይዞ እንግዲህ ትልቅ የሆነ የሙያ ሂደት አለ ማለት ነው። እና በዋናነትህ ደግሞ ለእያንዳንዱ ጥልቅ የሆነ ጥቅም የሚሰጥበት ሂደት አለ ማለት በተለያየ መንገድ የምንሰጠውን ብዙ የእያንዳንዱም የ የስጦታ ሂደቶች ማለት ነው። እና እንግዲህ ስጦታን በተገቢው መንገድ ከሰጠን በጣም ደስ የሚል ሂደት አለ። አንዳንድ ጊዜ ስጦታ እንኳን የማስጠጥ አቅም እንኳን ቢያንስል ትልቅ የሆነ ንግግርን ብናደርግላችሁ ስለኛ ሰዎች በጣም ትልቅ የሆነ ደስታ ይሰማችኋል ማለት ነው። ምክንያቱም ለእያንዳንዱ ነገር ምላሽ የሚሆኑበት ሂደት አለ ማለት ነው። እና እንደ አጠቃላይ ትልቅ የሆነ ስሜትን የሚሰጠውን ደግሞ በጣም መስለትን የሚሻ ነገር አለ ማለት ነው። እና በዋናነት ለእያንዳንዱ ነገር ትልቅ የሆነ ነገር ነው ማለት ደግሞ እንግዲህ ስጦታ የመስጠት ሂደት ማለት ነው። እና እንደ አጠቃላይ ስጦታ መስጠት በጣም ደስ ይለኛል ማለት ነው። ጠቅላላ ሄጄ ስመለከት እና በብዙ መንገድ እንግዲህ ስጦታ ስንሰጥ ለሰዎች የህይወት ላይ የሁኔታ ልንሰጥ ይችላል ማለት ነው። እና ለነሱ የምሰጠውን ስቱባ ደግሞ በብዙ መንገድ የመቀየርና የመተግበር ሂደት ይኖራል ማለት ነው። እንግዲህ ለእያንዳንዱ ስጦታ የምንሰጣቸው ነገሮች ብዙ ነገሮችን ትምርት አዘል ነገሮችን ብንሰጣቸው በጣም ጥሩ ነገር ነው እየ ነው የማስበው ከስጦታው በተጨማሪ ማለት ነው። እና በዚህ መንገድ ብናደርግ በጣም በብዙ መንገድ እዚህ ጋር የሚደርብበት ሂደት አለ ማለት ነው። ጠቅለል አድርገን ስናየው እንግዲህ ይሄን ይመስላል ማለት ነው። እንደ አጠቃላይ ይሄ ነው ማለት ነው።

እሺ እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ። ስንገባ ያው እንግዲህ ጥያቄውንም ስንመለከተው በነገራችን ላይ እንግዲህ እያንዳንዱ ጥያቄዎች በጣም ጥሩ የሆነ ጥሩ እሳቤ ላይ የተሞርኩዘው የሚጠየቁ ጥያቄዎች ናቸው እና በጣም ደስ ብሎኛል በጣም ተመችቶኛል ማለት ነው። እንግዲህ ወደዚህ ጥያቄም ስንገባ የትኛውን የቀኑን ሰዓት ትወዳለህ የሚል ጥያቄ ነው በጣም ጥሩ። እንግዲህ የትኛውን የቀኑን ሰዓት ትወዳለህ የሚለው ልክ ምሳ ሰዓት ጀምሮ ከዛ ጊዜ ጀምሮ በጣም ደስ ይለኛል ማለት ነው ከምሳ ሰዓት ጀምሮ ወደዛ ያለው። አመሻሽ እየሆነ ሲሄድ በጣም በቃ የቀኑ ፍጥነት ሁሉ ነገር የሚጨምሩበት ሂደት ሳይ እኔ ችላ ያልኩበት ባለውበት ሁኔታ። ሁሉ ነገር እየሮጠ ሳይ ኧረ በለው እኔ የት ነው ያለሁት እያልኩ በቃ በደስታና በሳቅ በተሻለ መንገድ መሄድ አለብኝ። አሁን ወደፊት ወደኋላ የለም። ወደፊት እያልኩ ራሴን በደንብ የምገፋፋበትና ራሴን በደንብ የማሳድግበት ሂደት አለ ማለት ነው። እና ይሄ ደግሞ ለኔ ትልቅ የሆነ መፍትሄ አካል ነው ብዬ ነው ማስበው። እና ከዚህ አንፃር እንግዲህ ብዙ ነገሮችን ለመለወጥ እና ለመረዳት እኔ በጣም ትልቅ የሆነ ጉጉት ያለኝ ወጣት ነኝና። ከዚህ አንፃር እንግዲህ ለእያንዳንዱ ነገር መፍትሄ የመሆን ክህሎት አለኝና በደንብ ሰዎች የሚያስፈልጋቸውን የእውቀት ማንነትና መረጃ እንዲሁ ደግሞ ብልህነት በደንብ ማገልገልና ማጤን ይኖርባቸዋል ማለት ነው። በዋናነት እንግዲህ ስናይ ብዙ ነገሮችን ስንመለከት እንግዲህ የእያንዳንዱን የቀን ሂደትም ሆነ የጠዋት ሂደት ለምሳሌ ጠዋት እንኳን ፀሀይ ብርሃኗን ብቻ በመርጨቷ በጣም ትልቅ የሆነ ስሜት የሚሰጥ ነገር አላት ማለት ነው። ምክንያቱም ደስ የሚል የጠዋት ፀሀይ ፏ የማለት ባህሪ ሲኖረው እንዲሁም ደግሞ ከሰአት በኋላ ፀሀዩ በረድ እያለ የሚሄድበት ሂደት አለ። እና በብዙ መንገድ እንግዲህ የተፈጥሮ ሂደት በጣም ልዩ ልዩ ተሰጥኦ ያላት ወይም ደግሞ ልዩ ተፈጥሮ ያላት ነገር እንደሆነች እንደሆነች ደግሞ ተረድተናል ማለት ነው። እና ይመላል ይሄ ያለኝ አንዳንዱ ሰዎች ትኩረት የሚሆን ሂደት ነው ማለት ነው። ምክያቱም እያ እያንዳንዱን ነው እያወጋችን አላየሁም እኮ አለ ለእያንዳንዱ ለቤተሰቦቿ ያሉ ሲሞላው የሚለውን ሂደት በደንብ መረዳት እና መጠርጠር ወይም ደግሞ በተሻለ መንገድ ማሰብ ይኖርብናል ማለት ነው። እና እንግዲህ በየትኛው ቀን ሂደቱን መደብ በጣም ደስ እንደሚለኝ እናገር የግድ ይለኛል ማለት ነው። የትኛውም ባልን እና ያው በጣም ቆን ዶፓሚን ጋር ነው። በደንብ እየሄደ ነው የሚያሸግረኝና ያው ልጅ የወጣው ሂደት ነው ማለት ነው። እንዳጠቃላይ አላግቼ ስነግር ማለት ነው። በኋላነት ትልቁ የስሜት ሂደት ወይም ደግሞ የአካል ብስለት ሂደት ማለት ነው። በእያንዳንዱ ሁኔታ ላይ በእያንዳንዱ ልምምድ ላይ ነገሮች ከሚታሰበው በላይ የሚቀየሩበት እና ተግባራዊ የሚሆንበት ሂደት አለ ማለት ነው። እና እንደ አጠቃላይ ብዙ ነገሮችን ስንመለከት በተሻለ ሁኔታ በተሻለ መንገድ የሚንቀሳቀሱበትን ሂደት ተመልክቻለሁ ማለት ነው። እና እንግዲህ በጣም ደስ የሚለኝ እንዳልኩት ያው ከሰአት በኋላ ልክ ስምንት ሰዓት ጀምሮ አካባቢ በጣም ደስ የሚለኝ ሂደት አለ ማለት ነው። ያው በደስታ የምሰራበት ሂደት አለ ባል ነው። በዚህ ሰዓት ላይና ጥሩ የሆነ ልምድና እውቀት ብር የማገኘበት ሆነታ አለ ማለት ነው። እና ለእያንዳንዱ ነገር ትልቅ የሆነ መፍትሄ የመሆን ሂደት ሆነ እና እንደ አጠቃላይ የተሻለ የሰዓት መረጣ ሂደትንም በደንብ አስቤ በደንብ በተሻለ መንገድ የምመርጥበት ሂደት አለ ማለት ነው። እንግዲህ ያው እያንዳንዱን እውቀት እውቀት ዋናነት በደንብ እፍ ያኩበት ሆኔታ አለ ማለት በደንብ አይሆንም በጣም በጣም ጥሩ ነው ማለት ነው። እያንዳንድን አይችኋለሁ አንተ አስቡህና ተነስቶ በደንብ በምገባህ ዋይ ባደረገኝ በጣም በቃ በስድሽዬው ይዘህ እንቃት ብቻ እንዳልዬ እላለሁ ምክንያቱም እያንዳንዱን ትውስት ህይወቷን በደንብ ስላላየን ያልተነፈነው ጥበብ ይሉ በየኔ ከዚህ አንፃር በጣም ትልቅ ነው አሪፍ ነው አሪፍ ነው አሪፍ ነው። እቺ ቤተርቤቴ ያው እያንዳንዱ ነገር እስኪ የሆኑበት ሂደት አለ ማለት ነው። እና ይሄን ይሄን ነው እዛ በቃ